እሺ በጣም ጥሩ እንግዲህ እንኳን ደህና መጡ የሚል ነው እንግዲህ እንኳን ደህና መጡ ስንል ያው በጣም ከፍተኛ ሁኔታ በደስታ ስሜት እንግዲህ በጣም ብዙ ጊዜ የጠበቅነው ሰውን ወይም ደግሞ በጣም በከፍተኛ ሁኔታ አብረናቸው ቆይተን ከዛ በጊዜ ህደት ደግሞ ርቀውን ከዛ ደግሞ በጊዜ ሁኔታ ተመልሰው ሲመጡ እንግዲህ በመነፋፋቅ ሂደት ላይ ነው። እንግዲህ በሚገባ እንኳን ደህና መጣ ብለን እንግዲህ ከምንወደው ሰው ጋር የምንተናቀፈው ደግሞ በሚገባ እያንዳንዱን ሂደት እንግዲህ በጣም በሚገባ ከዚህ ሰው ጋር በጣም ከፍተኛ የሆነ ስሜታችንንም የሚንገልጽበት እና የምንተቃቀፍበት ሂደት ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ትልቅ የሆነ እንቅስቃሴ እና ትልቅ የሆነ ልምድ በተሞላው ሂደት እንግዲህ እንኳን ደህና መጡ የሚለውን በጣም ከከፍተኛው ሁኔታ እንግዲህ የአንዳንዱን ነገር ለመቀየርና ለመተግበር የምቸኩልበት ወይ ደግሞ የምናከናውንበት ሄደት አለ ማለት ነው። ስለዚህ ከዚህ አንፃር እንኳን ደህና መጡ የሚለውን በጣም በጥሩ መንገድ ልናየው እና በጣም ሰዎችን እንግዲህ ከተለያየ ሀገር ላይ ሲመጡ ወይም ወይም ወይም ላይ ቦታ ሲመጡ በሚገባ እንግዲህ አቀባበል የምናረግላቸው እንዲሁም ደግሞ ከተማ አካባቢ ላይ ገና ልክ ከአንድ ከተማ ወደ አንድ ከተማ ወደ ዋናው ከተማ። ከተነሱበት ከተማ ቀጥሎ ከዛ ወደሚያርፉበት ከተማ ሊገቡ ሲሉ ወይም ደግሞ ሊያልፉ ሊሆንም ይችላል ወደ ሌላ ከተማ እና ሰዎች እንግዲህ በዛ መንገድ ሲያልፉ ወይም ደግሞ ልክ እዛ ከተማ ሊገቡ ሲሉ እንኳን ደህና መጡ የሚል የአቀባበል የደስታ ስሜት የሚሰጥ የአቀባበል ጽሁፋ አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄንን በጣም ደስ የሚል ሂደት አለ ማለት ነው። ስለዚህ እያንዳንዱ እንቅስቃሴ እና እያንዳንዱ እንደሚሆን ከፍተኛ ሁኔታ ለማስቀጠል እና በምገባ ለመሄድ ደስተኛ የሆነ ስሜትን ወይም ደግሞ በጣም ጥሩ የሆነ ስሜት የሚገባ እንግዲህ የምናይበት እና የምንረዳበት መንገድ የተለያየ ብሆንም ለእያንዳንዱ ደግሞ ከፍተኛ የሆነ እንቅስቃሴ እና ከፍተኛ ሲኖረን መልካም የሚሆንበት ሂደት አለና ስለዚህ ከዚህ ጋር ተያይዘው እንኳን ደህና ወጡ የሚለው በጣም ከፍተኛ ሁኔታ እያንዳንዱን እውቀትና ልምድ ይዘን እንግዲህ በጣም በተቻለ ሁኔታ እንግዲህ ሁሉን ነገር ለመለወጥና ሁሉን ነገር ለማየት የምንታተርበት ደግሞ በሚገባ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀታችንን እያንዳንዱን አመለካከታችንን እንግዲህ ለእያንዳንዱ የስራ መስክና የስራ ሂደት እንግዲህ በከፍተኛ ሁኔታ የአንዳንዱ ነገር የምናውልበት ሂደት አለ ማለት ነው። ለዚህ ከዚህ አንፃር እንግዲህ ለእያንዳንዱ ነገር በጣም ደስ የሚል ስሜት እና ደስ የሚል ግንዛቤ እንዲሁም ደግሞ በጣም በከፍተኛ ሁኔታ ያለውን ነገር ማሳደግ መቻል ባይቻልም ያው በተወሰነ እንቅስቃሴ ሁሉ ነገር ጥሩ የሆነ ሂደት ያለበት እውነት ስላለ እሄንን ደግሞ በጣም በተገኘው ወንገድ እየሰራንበት ነው። ደግሞ ይሄን እኳን ደህና መጡ የሚለውንም በሚገባ ለብዙዎች ሰዎች እየተጠቀምን በጣም በደስታ እና በስሜታዊነት ጥሩ የሆነ እንስቃሴ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር አያንዳንዱን ነገር በጣም በጥሩ ስጋዬን አውርድ የምናይበት ሲል ሰላም አልነበረም ስለዚህ የተጨማሪ አንዳንድ አንዱ ነገር ደስ በሚል አመልካከት እንግዲህ ለእያንዳንዱ ነገር ሁሉንም ነገር የምንቀይርበት እና የምንረዳበት ሆኖ የሚሆንበት ሂደት አለና። ስለዚህ ከዚህ አንፃር ከፍተኛ የሆነ ደጋግሞ የሆነ እንግዲህ የለም ሽለት በጣም በደረጃ ስቃሴ የሚለወጥና በገደል የቻልንበትን ደግሞ በጥሩ እንግዲህ አጠቃቀስ ነው ሂደት አለው ማለት ነው። ስለዚህ ያንዳንዱ የጊብ የጊዜ አመለካከት እንግዲህ በጣም ከፍተኛ ሆነታ የተወሰነ ነገር በመቀየር ነው በተግባር የምናስብበትም ሂደት እንዳለ በደንብ ተረደቻለሁ ማለት ነው። ስለዚህ ከዚህ ጋር ተያታይዘው እንግዲህ ማንኛውም ሰው በጉጉት የጠበቅነው ሰው ወይም ደግም ያስጠብቀኝ የቻለ ሰው ከርቀት የመጣ ሰው ወዲያው በጣም ከፍተኛ ሁኔታ ይህንን ሰው እንግዲህ በደስታ የምንቀበልበት ህደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ደስ የሚል ስሜት እና ደስ የሚል የፍቅር ሂደት ይኖረዋል ብዬ አስባለሁ። ስለዚህ እያንዳንዱን ነገር እንግዲህ እሄንን በደንብ ልናይና ልንረዳ የምንችልበት ህደት አለ ማለት ነው። እንዳጠቃላይ በጣም ለየት ያለ እንቅስቃሴ እና ለየት ያለ ልምድን የምናደርግበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋርም ተያይዞ እንግድህ በጣም ከፍተኛ የሆነ ደስ የሚል ስሜትን የምናይበትም ሂደት አለ ማለት ነው። ስለዚህ በደንብ ይሄን ተረድተን እንግዲህ በጣም ለብዙዎች እንግዲህ የደስታ ስሜት እንዲሆን እንኳን ደህና ወጡ የሚለው በጣም በጥሩ ወንገድ የምንጠቀምበት ህደት አለ ማለት ነው። ስለዚህ ከዚህ አንፃር በጣም ደስ የሚል እንቅስቃሴ እና ልምድ ባለው መንገድ የምናይበት ሁሉንም ሂደት አለ ማለት ነው። እንደ አጠቃላይ ይሄን ይመስላል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ አውርድ የሚል ነው እንግዲህ ያው የተለያዩ ነገሮችን የምናወርድበት ደግሞ የተለያዩ ትምህርት ነክ ቪድዮዎችን በሚገባ የምናወርድበት ሂደት አለ ማለት ነው። ስለዚህ የሚጠቅሙንን እንግዲህ በጣም በጥሩ ወንገድ እኛ ለእኛ የሚጠቅሙ ሂደቶችን እንግዲህ በጣም በከፍተኛ ሁኔታ የምናወርድበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ላይ የት ያለ እንቅስቃሴ እና ለየት ያለ ልምድ ባለው ሂደት። በተገቢው መንገድ እንግዲህ የምናወርድበት ደግሞ በጣም በጥሩ መንገድ የምናይበትም ሂደት አለ ማለት ነው። እንደ አጠቃላይ እና ከፍተኛ የሆነ እውቀት እና ከፍተኛ የሆነ ልምድን ያየንበትም ሂደት አለ። ማለት ስለዚህ ከዚህ ጋ ተያይዞ እንግዲህ በጣም ጥሩ የሆነ ግንዛቤና ጥሩ የሆነ እንቅስቃሴ የምናደርግበት ሂደት በጣም ደስ የሚል ሂደት ያለው ወይም ደግሞ ደስ የሚል ስሜት ያለው ነው ማለት ነው። እና እንደ አጠቃላይ ይሄንን በጣም በጥሩ መንገድ እና በጥሩ ሂደት ከተረዳነው ለእያንዳንዱ ነገር ትልቅ የሆነ መፍትሄ የሚፈጥርልን ሂደት አለ ማለት ነው። ስለዚህ እያንዳንዱን ሂደት እንግዲህ በጣም በጥሩ ወንገድ ማንቀሳቀስ መቻል ብቻ በዋነኝነ ሂደት የሚጀምርበት ስለሆነ እንግዲህ ይሄንን በደንብ ተረድተን እና አውቀን እያንዳንዱን ሂደት በጣም በጥሩ እንቅስቃሴ እና በጥሩ ልምድ የምንጀምርበት ነው ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ሂደታችንን እንግዲህ በጥሩ እንቅስቃሴና በጥሩ ልምድ የምንጀምርበት ወይም ደግሞ የእያንዳንዱ ነገር የተሻለ እውቀትና ሂደት የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር በከፍተኛ ሁኔታ እንግዲህ የምንጀምርበት ወይም ደግሞ በጥሩ መንገድ የምንቀጥልበትን ሂደት በደንብ የምናይበት ሂደት አለ ማለት አለው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ጥሩ የሆነ እንቅስቃሴ እና ጥሩ የሆነ ልምድ በደንብ ማየት እና መተግበር ይኖርብሃል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀትና የአንዳንዱን ልምድ በጣም በከፍተኛ ሁኔታ ልናይና ልረዳም ምንችልበት እንግዲህ በተለያየ መንገድ አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀት እና እያንዳንዱን ልምድ በተገቢው መንገድ የማከናውን ብዙ ነገሮችን ለመቀየር ስነ ድርጊታችንንም የምንጨርስበት ሂደት የሚሆንበት አለ። እና ስለዚህ ከዚህ አንፃር እንግዲህ እያሉ ነገር በጣም በግንዛቤና በጥሩ እንቅስቃሴ መልክ መልእክት ምናከናውን ከሆነ በጣም ብዙ ነገሮችን ለመተግበርና ብዙ ነገሮችን ለመቀየር እንግዲህ ትልቅ የሆነ እውቀት እና ትልቅ የሆነ ግንዛቤ ይዘሽ እንግዲህ በጣም ከፍተኛ ሁኔታ ወይም ደግሞ በጥሩ ሂደት እንግዲህ እያንዳንዱን የእንቅስቃሴ ሂደት በተገቢው የማውረድ ሂደት ወይም ደግሞ በሚገባ ያላወቅነውን የመጠየቅም ሂደት ሊሆን ይችላል። ሳናወርድ የተለያዩ ነገሮችን እንዲሁም ደግሞ ያላወቀውን ነገር የሚገባ ለመጠየቅ እንግዲህ ከተለያዩ የሚያስፈልጉን የምናወርዳባቸውን መተግበሪያዎች በደንብ አይተን የምናወርድበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ ልምድና ከፍተኛ የሆነ ክህሎት ያለው እንቅስቃሴ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን እንቅስቃሴና እያንዳንዱን ልምድ በጣም በተለየ ሂደት እንግዲህ የምንተገብርበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በጣም ከፍተኛ የሆነ የእንቅስቃሴ ሂደት በጣም ጉልህ የሆነ እንቅስቃሴ እንግዲህ በጣም የተሻለ ለማረግ እና ወይም ደግሞ ጥሩ የሆነ እንቅስቃሴን በሚገባ ለማድረግ እያንዳንዱን ነገር እያየሁበት ያለው እየተረዳሁበት ያለውበት ሂደት አለ ነው ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ የደስታ ስሜት የሚኖረው ወይም ደግሞ በጣም ጥሩ የሆነ የምናወርዳቸው የምናወርዳቸው መተግበሪዎች በጣም ጥሩ የሆነ እንቅስቃሴ እንድናደርግ እንዲሁም ደግሞ በጣም በሚገባ ልክ እንደ ወንድም የምናወራቸውን የተለያዩ ከኛ የሚያስፈልጉ የተለያዩ መተግበሪያዎችን በሚገባ አውርደን እንግዲህ ብዙ ነገሮችን አውቀን ነገሮችን ተገንዝበን እንግዲህ በጣም ወደፊትም የተሻለ ነገር ለመስራት እና ለማወቅ ጉጉታችን እንዲያድር በደንብ እያደረግን ከፍተኛ የሆነ እንቅስቃሴ የምናደርግበት ሂደት አለ ማለት ነው። እና አጠቃላይ እና ይሄንን በደንብ ተረድተን በደንብ አውቀን እንቅስቃሴያችንን በደንብ ለመቀጠልና እና በጥሩ ሂደት እንግዲህ በተግባር በዋነኝነት ይሄን እንቅስቃሴ እንግዲህ በጣም ጉልሽ የሚያደርገው ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን እንቅስቃሴያችንን ጥሩ በሆነ መንገድ እና ጥሩ በሆነ አመለካከት የምንቀይርበትን ሂደት በደንብ መፍጠር እና በሚገባ መተግበር ይኖርብናል ብዬ አምናለሁ። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ቦታችን እና እያንዳንዱን ልምዳችንን ለየት ባለ መንገድ ማከናወንና እንዲሁም ደግሞ መተግበር ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ደስ የሚል ስሜቴና ደስ የሚል እርካታ ያለው እንቅስቃሴ የምናደርግበትም ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር በጣም ጥሩ የሆነ እንቅስቃሴን ምናረግበትም ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ በሚገባ ለኛ ይጠቅማሉ የምንላቸው ወይም ደግሞ በስራው አለን ለኛ የሚያስፈልጋሉ የምንለውን የሚያስፈልጉን መተግበሪያዎች በሚገባ አውርደን ህይወታችንን በጥሩ መንገድ በማስቀጠል እንግዲህ ይህንን ማረግ

እሺ በጣም ጥሩ እንግዲህ የቀጣዩ ጥያቄ ፖሊስ ነው እንግዲህ ፖሊስን ስንመለከት ያው በጣም ለሀገር ባለውለታ የሆነው እንደው በጣም በከፍተኛ ሁኔታ ትልቅ የሆነ የሰላም አስከባሪ ይሄ ያው ሆኖ አካላት ናቸው ማለት ነው። ፖሊስን ስንመለከት ስለዚህ እንግዲህ ፖሊሶች በጣም በከፍተኛ ሁኔታ እያንዳንዱ ነገር የምተገበሩበት ወይም ደግሞ በጣም ከፍተኛ ሁኔታ ብዙ ነገሮችን የሚያየውበትና የምተገብሩበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ፖሊስ በጣም በከፍተኛ ሁኔታ እና በከፍተኛ ሂደት እንግዲህ ለየት ያለ እውቀት እና ልምድን በደንብ ይዘን የምንቀሳቀስበት ሂደት አለ ማለትነው። ስለዚህ ከዚህ አንፃር እግዴ ፖሊስን ስንመረከት በጣም ከፍተኛ ሁኔታ እያንዳንዱን ነገር አውቀን ወይም ደግሞ ተገንዝበን በጥሩ እንቅስቃሴ እንግዲ ያንዳአንድ ነገር ልናይ የምንችልበት ሂደት እንዳለ የምንገመግምበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲ ሀገር አስከባሪ እንደመሆናቸው መጠን እንግዲህ በጣም በከፍተኛ ሁኔታ እንግዲህ ማህበረሰቡ በሰላም እንዲኖር በጤና ተንቀሳቅሶ እንግዲህ በፈለገበት ሀገር ሰርቶ የፈለገበትን ህይወት የመኖር መብት ያለው እንዲኖርህ ደግሞ መብት ተጠበቀ እንዲሆን በጣም በከፍተኛ ሁኔታ የሚታገሉና የሚሰሩበት ሂደት አለ ማለት ነው። እንደ አጠቃላይ ጉዳት እንዳይገርስበት በሚገባ በመንግስት ጥላ ስር እንዲውል ጥሩ የሆነ የስራ ሂደትን የሚያከናውኑበት ሂደት አለ ማለት ነው። ስለዚ ከዚህ ጋር ተያይዘው እንግዲ በጣም በከፍተኛ ሁኔታ እንግዲህ ፖሊሶች እንግዲህ በጣም ደስ የሚል እንቅስቃሴ ደስ የሚል ግንዛቤን የሚይዘው በጣም ብዙ ነገሮችን የመስራት ሂደታቸው ከፍተኛ የሆነበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ለየት ያለ እንቅስቃሴ እና ለየት ያለ እውቀት ይዘው እንግዲህ በጣም ብዙ ነገሮችን ለማወቅ እና ለመረዳት የሚጠቁበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንደአንዱን ነገር ለማወቅ እና ለመረዳት ስንፈልግ እንግዲህ በጣም ከፍተኛ የሆነ ልማድና ከፍተኛ የሆነ እንቅስቃሴ የምናደርግበት ሂደትም በደንብ ልናይ እና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር ተግባራዊ ለማድረግ ወይም ደግሞ በጣም በጥሩ መንገድ ለመስራት እንግዲህ በጣም ትልቅ የሆነ ግንዛቤና እውቀት ሊኖረንና ልንረዳ ይገባል ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ትልቅ የሆነ እውቀትን ይዘን እንግዲህ ብዙ ነገሮችን ለመቀየር ለመሞከር እና በጣም በከፍተኛ ሁኔታ እንግዲህ እያንዳንዱን ነገር ለመተግባር ጥሩ የሆነ እንቅስቃሴ ማድረግ በጣም ወሳኝ የሆነ መሰረት የሚሆንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር የእያንዳንዱ ነገር በጥሩ መንገድ ለመቀየር ወይም ደግሞ በጥሩ አሰራር ሂደት እንግዲህ ለመተግበር ብዙ ነገሮችን ልናይ እና ልንረዳ የሚገባን ሂደቶች አሉ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ብዙ እውቀትና ብዙ ልምድን ይዘን እንግዲህ ለእያንዳንዱ እውቀታችንና ልምዳችን ከፍቶ የሆነ መስዋዕት የምንከፍርበትና እና ጥሩ የሆነ ግንዛቤን የምንይዝበት ሂደት መኖር አለበት ብዬ አምናለሁ። ምክንያቱም ለእያንዳንዱ ነገር ከፍተኛ የሆነ እውቀትና ለምንድን ስናካብት እንግዲህ በጣም ብዙ ነገሮችን ልንቀይርና ልንለውጥ የምንችልበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን እውቀት እና ልምድ ባለው ወንገድ ብዙ ነገሮችን ተረድተን እና ብዙ ነገሮችን አውቀን ብዙ ተግባራትን መቀየር የምንችልባቸው ሂደቶች በደንብ የምናጥይንበት እና የምንመረምርበት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተየይዞ እንግዲህ ከፍተኛ የሆነ ልምድና ከፍተኛ የሆነ አመለካከት ለውጥ የምናደርግበትም ሂደት አለው ማለት ነው። ስለዚህ ከዚህ አንፃር እያንዳንአንዱ ነገር በጥልቀት አይተንና በግንዛቤ ተረድተን እንግዲህ ብዙ ነገሮችን ለመረዳትና ለማወቅ ትጋት ሲኖረን እንግዲህ የእያንዳንዱን ነገር የምንቀይርበት ሂደት በጣም በከፍተኛ ሁኔታ ልዩ የሚሆንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ይሄንን የልዩ ሂደት ወይም ደግሞ ልዩ የሆነ ያሰራር ሂደታችንን እንግዲህ ከፍተኛ የሆነ ጥንቃቄ አድርገንበት እንግዲህ ብዙ እንቅስቃሴዎችንም በደንብ አርግተን ለእየንአንዳንድ ነገር መፍትሄ የምንፈጥርበት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄንን ጠንካራ ያለ ውሳኔና ጠንካራ ያለ ልምድ ታከለበት ሂደት እንግዲህ በከፍተኛ ሁኔታ መተግበር የምንችልበትን ነገር መፍጠር ይኖርብናል ብዬ አምናለሁ። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ጠለቅ ያለ እውቀትና ጠለቅ ያለ ልምድ በደንቡ ስንይዝ እንግዲህ እያለ አንዱን ነገር መለወጥ የምንችልበትም ሂደት አለ ማለትነው። ስለዚህ ከዚህ ጋር ተያይዞ የፖሊስ ስራ እንግዲህ በጣም በከፍተኛ ሁኔታ እንግዲህ አእምሮ አስተሳሰብ እና የስነልቦናን ሂደት በጣም በጥሩ መንገድ መቅረጽ ነው ማለት ነው። ማህበረሰቡን እና እንዲሁ ደግሞ ሰላማችን በሚገባ እንዲኖሩ በሰላም እንዲኖሩ የሚያደርግበትም ሂደት ዋነኛው ድርሻው ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ትልቅ የሆነ እንቅስቃሴ እና ትልቅ የሆነ ግንዛቤንም ይዞ የሚንቀሳቀስበት ሂደት አለ ማለት ነው። እንደ አጠቃላይ እና ክፍተኛ የሆነ ልምድ እና ክህሎት ይዘው እንግዲ በጣም በከፍተኛ ሁኔታ ሊያስተካክሉ የሚችሉትን ነገሮች በደንብ ሊያዩበትና ሊገመጉምበት የሚችሉበት ሁነት አለ ማለትነው። ስለዚህ እንደ አጠቃላይ ይሄንን በዚህ ማለት ልናየው እንችላለን ማለት ነው። እንደ አጠቃላይ ይሄንን ይመስላል እንግዲህ የዚህ የስራ ሂደት ስንመለከት

እሺ በጣም ጥሩ ቀጣይ ጥያቄ እንግዲህ ጥቁር የሚል ነው እንግዲህ ያው ጥቁርን ስንመለከት እንግዲህ ከፍተኛ የሆነ የልውጥ ሂደት አለው ማለት ነው። እንግዲህ ጥቁሩን ስናይ ማለት ነው ምክንያቱም ጥቁር እንግዲህ ስናይ በጣም ከፍተኛ የሆነ ጋር ለምሳሌ ጨለማ ሚሆንበት ሂደት ይኖራል። እንዲሁ ደግሞ የተለያዩ በጣም ጥቁር የሆኑ ሰዎች ይኖራሉ እንዲሁም ደግሞ በጣም ጥቁር እንደ አጠቃላይ ጥቁር የሆነ የመልክ አይነትም በጣም ከፍተኛ ሁኔታ አለ ማለት ነው። ደግሞ በጣም የከለር አይነትም ልናየው እንችላለን ጥቁሩን እንግዲህ ያው ብዙ ጊዜ እያንዳንዱ የከለር አይነት እንግዲህ በጣም በተለያየ መንገድ ልናየው እና ልንረዳው የምንችልበት ሁኔታ አለ ማለት ነው። ምክንያቱም ብዙ ከለሮች የተለያዩ እንደመሆናቸው መጠን እንግዲህ በጣም በሚገባ ከለሮቹን ምናይበት እና ምንገነዘብበትም ሂደት በጣም ለየት ለየት ያለ ሂደት አለው ማለት ነው። ሥለዚህ ከዚህ አንፃር በሚገባ እንግዲህ የዚህን የከለር ሂደት በደንብ ልናይ እና ልንተነተን ይገባል ማለት ነው። ሥለዚህ ከዚህ አንፃር እያንዳንዱን የምንመለከተውን አይነቱን ደግሞ የከለር አይነት እንግዲህ ከፍተኛ የሆነ ለየት ባለ መንገድ የምናይበት ሂደትም አለ ማለት ነው። ስለዚህ ከዚህ አንፃር ጥሩ የሆነ የመልክ አይነት ደግሞ ጥሩ የሆነ ከለሩ ጥሩ የሆነ የምናይበትን ሂደት በደንብ ምናሰፋበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ ምናየውን የሚያምር የቀለር አይነትም ሊሆን ይችላል እንዲሁ ደግሞ አስጠሊ ሊባል የሚችል የከለር አይነት ሊሆን ይችላል። እና ይሄንን የከለራ አይነት እንግዲህ በጣም በከፍተኛ ሁኔታ እንግዲህ ሰዎች ሊወዱትም ሊጠሉትም የሚችልበት ሂደት አለ እንደየ አመለካከታቸውም ደግሞ መጠን። በሚገባ ያው እኔ ግን ያን ያህል ከለሩ ደግሞ መልኩ ደስ የማይለኝ ሂደት አለ ማለት ነው። ምክንያቱም በጣም ከፍተኛ ሁኔታ ትንሽ አስቸጋሪ የሚሆንበት ሂደት አለ ማለት ነው። ሥለዚህ ከዚህ አንፃር ስናይ እንግዲህ ከፍተኛ የሆነ ምቾት ያለው ወይም ደግሞ ከፍተኛ የሆነ ደስ የሚል ግንዛቤን የሚሰጥ የከለር አይነትን አይቻለሁ ማለት ነው። ሥለዚህ ከዚህ አንፃር እያንዳንዱን ነገር ለመለወጥ እና ለመተግበር ብዙ እውቀቶችን እና ብዙ ልምዶችን የምናካብትበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር ስንመለከት በጣም ጥሩ የሆነ ግንዛቤ እና ጥሩ የሆነ ምልከታንም እንዲሁ እንደ አጠቃላይ የምናይበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር ለመለወጥም ሆኖ ለመተግበር እንግዲህ ከፍተኛ የሆነ ጥንቃቄ እና ከፍተኛ የሆነ ብልሃት ያለው ሂደትን የምናይበት ነገር አለ ማለት ነው። ሥለዚህ ከዚህ አንፃር እያንዳንዱን ነገር ጠለቅ ባለ መንገድ የምናይበት እና የምንረዳበት ሂደት አለ ማለት ነው። ሥለዚህ ከዚህ አንፃር ይሄንን በደንብ ተረድተን ብዙ ነገሮችን ከግንዛቤ ውስጥ የምንከትበትም ሂደት አለ ማለት ነው። ስለዚህ የየአንዳዱን ሂደት እና አንዳንዱን እውነት እንግዲህ በጣም ለየት ባለ መንገድ እንግዲህ ጥቁሮቼ ወይም ደግሞ ጥቁር የሆኑ የመልክ አይነቶችን የከለር አይነቶችን በጣም በከፍተኛ ሁኔታ የምናይበትም ሂደት ስላለ ይሄንን በደንብ ዘርዝረን እንግዲህ የአንዳንዱ ከለሮች ያው የየራሳቸው ቀለም እና የ የራሳቸው ሁኔታ ስላላቸው በሚገባ ትርጉማቸውም አንዳንዴ የሚለያይበት ሂደት ስላለ ይሄንንም በደንብ ከግንዛቤ ውስጥ አስገብተን ጥሩ የሆነ እውቀትን በደንብ ይዘን እንግዲህ ለዚህ የስራ ሂደት እና ለዚህ የስራ እውቀት ነው በደንብ ልና ፄን ልንረዳ የምንችልበትን ሂደት የምንፈጥርበት መሆን አለበት ማለት ነው። ሥለዚህ እኔ እንደ አጠቃላይ ይሄንን ጥሩ የሆነ ግንዛቤ ከያዘን እንግዲህ ብዙ ነገሮችንም ማሻሻል እና መረዳት የምንችልበት ሂደት አለማለት ነው። ሥለዚህ ከዚህ አንፃር እያንዳዱን ነገር በደንብ ከተረዳን እና ካወቅን ለእያንዳንዱ ነገር መፍትሄ ምንፈጥርበት ሂደት አለ ማለት ነው። ሥለዚህ ይሄንን መፍትሄ እንግዲህ በጣም ጥሩ የሆነ ሂደት እና ጥሩ የሆነ የግንዘቤንም እንዲሁ እንደ አጠቃላይ የምናይበት ሂደት አለ ማለት ነው። ስለዚህ በደንብ ተረድተ እና በደንብ አውቀን የአንዳንዱ ነገር ልንተገብር የሚችልበትን ሂደት ማስተካከል እና ማወቅ ይኖርብናል ማለት ነው። እንደ አጠቃላይ ይሄንን በደንብ ካደረግን እያንዳንዱን ነገር መለወጥ እና መተግበር በጣም በጣም መንገድ መተግበር የምንችልበትም ሂደት አለ ማለት ነው። ሥለዚህ ይሄን እንደ አጠቃላይ ይሄንን በደንብ ተር ረደተን እና በደንብ አውቀን ወደ የምንፈልገው የስራ መስክ መግባት እና በሚገባ ወደምፈልገው የስራ ሂደት እንግዲህ የምንረዳበትን ሂደት በደንብ ልናይ እና ልንገምግም ይገባል ማለት ነው። እና እንደ አጠቃላይ ሄድን አደረግንም ያው ለየት ያለ ሂደት ወይም ደግሞ ለየት ያለ እውቀትን በደንብ ይዘን እንቀሳቀሳለን ብዬ አስባለሁ። እና እንደ አጠቃላይ ይሄንን እንግዲህ ይሄ ለየት ያለ ጥቁር ህይወት ደግሞ ጥቁር እንግዲህ በጣም በከፍተኛ ሁኔታ ልንገመግመው እና ልንረዳው የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም በከፍተኛ ሁኔታ በጣም ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን ለየአንዳንዱ ነገር ትልቅ የሆነ ግንዛቤን የምናይበትም ሂደት አለማለት ነው። ሥለዚህ ከዚህ ጋር ተያይዞ በደንብ ልናውቀው እና ልንረዳው የሚገባን ሂደት አለ ማለት ነው። ሥለዚህ ይሄንን በደንብ አውቃል ወደ እያንዳንዱ ስራችን መግባት ይኖርብናል ማለት ነው። ይሄን ይመስላል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ግብ የሚለውን ጥያቄ እንግዲህ እናነሳለን እንግዲህ ግብን ስንመለከት ያው ከፍተኛ ሁኔታ ብዙ ነገሮችን የምቀይርበት እና ብዙ ነገሮችን የምናስተካክልበት ሂደት ነው ማለት ነው። እንግዲህ ግብን ስንመለከት በጣም ከፍተኛ ሁኔታ እንግዲህ አንዳንዱን ነገር በጥሩ እውቀትና እና በጥሩ ግንዛቤ የምናስተካክልበት ትልቁ መሰረት ነው ማለት ነው። ግብን ስንመለከት እና ለአጠቃላይ እንግዲህ ከፍተኛ የሆነ በተለያየ መስክ ላይ ተሰማርተን እንግዲህ ከፍተኛ የሆነ የስራ ሂደቶችን እንሰራለን ማለት ነው። እንግዲህ እነም ያው በሚገባ የተሰማራውበት የስራ ዘርፍ አለ ማለት ነው ስለዚህ ከዚህ ጋር ተያይዞ በጣም ከፍተኛ ነው ትልቅ የሆነ ግብ አለኝ ማለት ነው። ምክንያቱም እያንዳንዱ ሂደቴ ደግሞ እያንዳንዱ የእውቀት ሂደቴ በጣም ከፍተኛ የሆነ እንቅስቃሴና ከፍተኛ የሆነ ልምድ በደንብ አይቼ የምንቀሳቀስበትን ሂደት በደንብ ያየሁበት እውነት ለማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ልዩ የሆነ ግብ እና ልዩ የሆነ ራዕይ አለኝ ማለት ነው። ምክንያቱም እያንዳንዱ ነገር ግዴታ እንግዲህ በጣም በከፍተኛ ሁኔታ ልንሰራው ወይም ደግሞ ልናከናውነው የምንችልበት የተለያየ ሂደት አለ ማለት ነው። ስለዚህ ይሄን ሂደት እንግዲህ በጣም በግንዛቤና እውቀት በተሞላበት መንገድ እንግዲህ ወደ ግቤ የምደርስበትን ትልቁን መርህ ይዤ የምንቀሳቀስበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ልምድና እውቀትን ስይዝ እንግዲህ በጣም በከፍተኛ እውቀትና ሂደት እንግዲህ ለእያንዳንዱ ነገር በተቻለ መጠን ለመቀየር ይሞክርበትና ማስተካከልበት ሂደት አለ ማለት ነው። ስለዚህ እያንዳንዱ እቅዶቼን መሰረት የማስይዝበት ወይም ደግሞ እቅዶቼን በጣም በከፍተኛ ሁኔታ ቅርጽም የማስይዘበት ሂደት አለው ማለት ነው። ስለዚህ ይሄ ደግሞ ወጣ ብለን ከፍተኛ የሆነ ሂደት አለው ማለት ነው። ስለዚህ ከዚህ ተያይዘው እንግዲህ በጣም ብዙ ነገሮችን ግንዛቤ አስገብቼ ወይም ደግሞ በጣም ብዙ ነገሮችን ከመረዳት ጋር እያይዤ እንግዲህ እያንዳንዱ ነገር ትልቅ እውቀትና ትልቅ ግንዛቤ ይዤ ወደ ስራው አለም ወይ ደግሞ ወደ አሰብኩት የሂደት ሁነት ላይ በደንብ ማጠናጠንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ እንግዲህ እያንዳንዱን እውቀት እና እያንዳንዱን ልምድ በጣም በከፍተኛ ሁኔታ ለማሳደግ ወይም ደግሞ ከፍተኛ የልምድን ለመቀየር ደግሞ በጣም በከፍተኛ ሂደት እንግዲህ አንዳንዱ ነገር በተሻለ እውቀት እና በተሻለ ልምድ ለማስኬድ ትልቅ የሆነ ራዕይና ትልቅ የሆነ ሀሳብን ይዤ የምንቀሳቀስበት ሂደት አለማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን እንቅስቃሴ እና እያንዳንዱን ልምድ በጣም በከፍተኛ ሁኔታ የተሻለ አድርጊቼ ወይም ደግሞ የተሻለ ሂደትን በደንብ ተጎናጽፌ እንግዲ ለእያንዳንዱ ነገር ከፍተኛ የሆነ እውቀትና ብልሃትን በደንብ ይዤ እያንዳንዱን ነገር ልዩ የሆነ እንቅስቃሴ እና ልዩ የሆነ እውቀትን ያማከለ እንግዲህ ብዙ ነገሮችን ያየሁኝ ደግሞ እየተረዳው እያንዳንዱ ነገር ግብ ባለው መንገድ ሂደት አለማለፍ ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ልምድና ከፍተኛ የሆነ እንቅስቃሴ ያለው የእውቀት ሂደትን በደንብ የተረዳሁበትና ያየሁበት ሂደት አለማለት ነው። ስለዚህ እኛ አንዳንዱን ነገር በከፍተኛ ሁኔታ ብዙ ነገሮችን አውቀን እና ብዙ ነገሮችን ለይተን እንግዲህ ለእያንዳንዱ ነገር ትልቅ የሆነ መፍትሄ የምናበዘጅበትና ጥሩ የሆነ ግንዛቤን የምንይዝበትም ሂደት እንዳለ በደንብ ተረድቻለሁ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ከፍተኛ እውቀትን እና ከፍተኛ ልምድን በተቻለ መጠን የያዝኩበት ወይም ደግሞ ከፍተኛ እንቅስቃሴንም ያረኩበት ሂደት ስላለ በእያንዳንዱ የስራ ዘርፍ በጣም በልዩ እውቀትና ልዩ ግንዛቤን ሲይዝ እንግዲህ ለእያንዳንዱ ነገር ጥሩ የሆነ እንቅስቃሴ እና ጥሩ የሆነ ልምድን የማካብትበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀቴን እና ልምዴን በተቻለ መጠን ከፍተኛ የሆነ የገቢ ሂደት ወይም ደግሞ ከፍተኛ የሆነ የእንቅስቃሴ ሂደት እንግዲህ ባረገው ደግሞ በጣም በጥሩ መንገድ መንቀሳቀስ በጣም የተሻለ ልምድ የተሻለ እውቀትን ይዤ የምንቀሳቀስበትንም ሂደት በደንብ የፈጠርኩበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ለየት ያለ እንቅስቃሴ እና ለየት ያለ ልምድ ባለው ሂደት እንግዲህ ብዙ ነገሮችን ተረድቼና ብዙ ነገሮችን አውቄ እያንዳንዱን እውቀት ባለው መንገድ ደግሞ እውቀቴን በሚገባ ተጠቅሜ ልዩ የሆነ እንቅስቃሴ የማደርግበትን ሂደት በደንብ የፈጠርኩበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄንን ጥሩ በሆነ እውቀት እና በጥሩ በሆነ እሳቤ እንግዲህ እያንዳንዱን ነገር በተቻለኝ አቅም ጥሩ ለማድረግ እምሞክርበትም ሂደት አለማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄንን ልዩ የሆነ የሀሳብ ሂደት ወይም ደግሞ ልዩ የሆነ የአመለካከት ለውጥ እንግዲህ በጣም በጥሩ መንገድ እየተረዳሁኝ ወይም ደግሞ በጥሩ መንገድ እያንቀሳቀስኩ ያለሁበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን የእውቀት እንግዲህ ሂደቴን ከፍተኛ ልምድ ባለው መንገድ ደግሞ ከፍተኛ ጥሩ በሆነ መንገድ እያንዳንዱን ነገር ለመቀጠል ያሰብኩበትም ሂደት እንግዲህ በጣም በከፍተኛ ሁኔታ አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀት እና እያንዳንዱን ልምድ አንድ ላይ እያይዤ በጣም በጥሩ መንገድ ለመቀጠል ብዙ ነገሮችን ያየሁበትና የተረዳሁበትም ሂደት አለማለት ስለዚህ ከዚህ አንፃር እያንዳንዱን ነገር በጣም በጥሩ የሙያ ህይወት ደግሞ የግንዛቤ ሂደት የተረዳሁበት ነው

እሺ በጣም ጥሩ እንግዲህ ቀጣዩ ሶስት ነው እንግዲህ ሶስትን ያው ስንመለከት እንግዲህ ከቁጥሮቹ ውስጥ አንዷና ያው ቁጥሮች እንግዲህ በሚገባ ያው ከዜሮዎች ጀምረን ከአንድ ጀምረን በሚገባ ቁጥርን ያው ሁለት ሶስት የምንወድበት እና አራት እያለ ነው የምንቀጥልበት ሂደት አለ ማለት ነው። ስለዚህ እንግዲህ ይቺ ሶስት የምትባል ቁጥር እንግዲህ በተለያየ ነገር ልንመስላት እንችላለን ማለት ነው። ምክንያቱም ብዙ ነገሮችን የምናይበትም ሂደት አለ በእያንዳንዱ ዘርፍ ላይ ማለት ነው። ለምሳሌ በስራ ሂደት እንግዲህ በጣም ጥሩ የሆነ የስራ ሂደት እያከናወነን እያለን። ወደ ሌላ የተሻለ ሀሳብ ወይም ደግሞ የተሻለ ንግድ ሂደት ላይ ለማሰብ የምፈልግ ለምሳሌ አንድ ከመንግስት ስራ። የገባ ሰው አንድ የመንግስት ስራ ሰራተኛ የሆነ ሰው ከዛ እንግዲህ አለፍ ብሎ ጥሩ የሆነ ንግድ ለመነገድ ሁለተኛ ሀሳብ ሊያስብ ይችላል የስራ ሂደት ማለት ነው በጎን ለጎን ማለት ነው። በትንሹ ሊሰራት የሚችል ሂደት እንግዲህ በትርፍ ጊዜው ማለት ነው እንዲሁ ደግሞ ቀጣይነት ያለው ደግሞ ሶስተኛ ስናይ ደግሞ በቀላሉ በስልኩንና ኢንተርኔት ብቻ በመጠቀም የተለያዩ ኮርሶችም ተምሮ ጥሩ የሆነ ለምሳሌ የተለያዩ በትንሹም እንኳ ስናይ የተለያዩ አድቨርታይዝመንት ስራዎችን ሊኖሩ ይችላሉ እንዲሁ ደግሞ የተለያዩ ስራዎችን ብቻ በስልኩ ለመጠቀም ይወስናል ማለት ነው። ስለዚህ ይሄ ሰው አሁን አንድ ስራ ትክክለኛ መሬት የረገጠ ስራ እየሰራ ነው የመንግስት ሰራተኛ ላይ የመንግስት ስራ ላይ ነው። ሁለተኛ ላይ ደግሞ በጥሩ መንገድ የዚህን የንግድ ሂደት እንግዲህ ትናንሽ ትንሽ አነስ ያለች ሸቀጣ ሸቀጥ ሱቅ ለመክፈት አላማ ሊኖረው ይችላል። ሲቀጥል ደግሞ እንዳልኩት በኦንላይኑ ስራ እንግዲህ የተወሰነ ገቢ ለማግኘት ይሞክራል ማለት ነው። ስለዚህ ይሄ ሰው እንግዲህ አሁን ስንመለከተው ሶስት አይነት ስራዎችን አስቀምጧል ማለት ነው። አንደኛው እውነተኛ ትክክለኛ እየሰራ ያለው ሁለቱ ደግሞ እንደ ሌላ ሀሳብ ወይም ደግሞ እንደ ተጨማሪ ገቢ ምንጭ ያሰባቸው ሂደት አለ ማለት ነው። እነኚህን እንግዲህ ሲያብ እንግዲህ አሁን እነኚህ ሶስት የስራ ሂደቶች እንግዲህ በከፍተኛ ሁኔታ እንግዲህ የመጀመሪያውን በጥሩ እንቅስቃሴ እና በጥሩ ልምድ እየሰራው ይገኛል። ሁለተኛውን ደግሞ እንግዲህ በጣም በጣም አስቸጋሪ በሆነ መንገድ እንቅስቃሴ ባለው ሂደት እንግዲህ እየሰራ ወይም ደግሞ በጥሩ ሂደት ላይ ባይሆንም በጣም በተሻለ መጠን እየሰራ ያለበት ሂደት አለ ማለት ነው። ስለዚህ በከፍተኛ ሁኔታ እንግዲህ እነኚህን የጊዜ ሂደቶች እና የዚህን የአሰራር ሂደት እንግዲህ በጣም በጥሩ መንገድ አሳምሮና በሚገባ አመቻችቶ እንግዲህ ደስ በሚል እንቅስቃሴ በጥሩ የሆነ የአምላካከት እና የአስተሳሰብን በውጥ አንድ ላይ አያይዞ ወጣ በከፍተኛ ሁኔታ የተሻለ አርግቶ የሚሰራበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱ ስራችን ወይም ደግሞ እያንዳንዱ ልምዳችን እንግዲህ በጣም ከፍተኛ ሁኔታ የተሻለ አርግተንና በጣም በተሻለ እውቀትና በተሻለ ልምድ ስናደርገው እንግዲህ በጣም በጣም ከፍተኛ የሆነ ሂደት ይሆናል ማለት ነው። ምክንያቱም ለእያንዳንዱ ነገር ጥሩ የሆነ ግንዛቤ እና ጥሩ የሆነ እውቀት ሲኖረን በጣም ብዙ ነገሮችን ልንቀይርና ልንሰራ የምንችልበት ሂደት ስላለ ይሄንንም ጥሩ የሆነ የግንዛቤ ሂደት የምናደርግበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ልምዳችንን ነው የምሆነው እውቀታችን በጣም በከፍተኛ ሁኔታ ልናስተካክልና ጥሩ የሆነ ግንዛቤ ልንፈጥር የምንችልበት ሂደት ስላለ ይሄንንም ግንዛቤ ውስጥ ከተን እንግዲህ በጣም በጥሩ መንገድ የምንሰራበትና የምናከናውንበት ሂደት ማለት ነው። ስለዚህ ከእያንዳንዱ የእውቀት ጅማሮአችን እና የእውቀት ጥግ ድረስ እንግዲህ ስንሰራ እነኚህን የሶስት አይነት ስራ ሂደቶች ለምሳሌ አሁን እንደገለጽኳቸው ቅድም ያየናቸውን በሚገባ እንግዲህ ይሄ ሰው ለመስራት ይሞክራል። እና የተሻለ ገቢ ከሚሰራ መንግስት ስራ የተሻለ ለምሳሌ ወይም ኦንላይን ስራዋ ልትሆን ትችላለህ ወይም ደግሞ ያው ጊዜ ቢፈጅበትም እንዲሁም ደግሞ የዚች ጥሩ የሆነች የሱቅ ሂደቷን ወይም ደግሞ ሸቀጣ ሸቀጣ ሱቃን የሚከፍትባት ሂደት አለ። ይህ እንግዲህ ሲሆን ለምሳሌ ሸቀጣ ሸቀጧን አሪፍ የሆነ እሱ በሚገባ ከተረዳ ስራውን ያው በተወሰነ መንገድ ሌላ ሰው እንዲሰራለት ትንሽ ማደግ ስትጀምር ሌላ ሰው እንዲሰራለት አድርግተው ያቺን ነገር እድገቷ ምን ያህል ነው የሚለውን በደንብ ሊያይ ይችላል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ሁሉንም ማሳካት በአንድ ፊት ባይችልም የተሻለውን ሊመርጥ የሚችልበት ሂደት አለ። ከሶስቱም እና እንግዲህ በሚገባ ጠንካራ ከሆነ አንዱን መርጦ በአንዱ ከፍተኛ ሂደትን ወይም ደግሞ ከፍተኛ የገቢ ምንጭ ሊያከናውንበት የሚችልበት ሂደት ይኖራል ማለት ነው። ስለዚህ እስከሆነ ጊዜ እያንዳንዱን ያስኬዳል በተቻለው አቅም ማለት ነው እና የትኛው የተሻለ እኔን አድካሚ አይደለም ወይም ደግሞ ቢያደክመኝም የትኛው ገቢ የተሻለ ያመጣልኛል የሚለውን በደንብ ለራሱ ትንታኔ ይወስድና ይጽፍና ያየዋል ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ የልምድ ሂደትን በደንብ የሚያከናውንበት ሂደት ስላለ ይሄንንም ከግንዛቤ ውስጥ የምንከትበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር በደንብ ከተረዳንና ካወቅን ብዙ ነገሮችን ልንቀይርና ልንጽፍ ወይም ደግሞ በጥሩ መንገድ ልናነብ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን ልናውቅ ልንረዳ የምንችልበትም ሂደት አለ። እንደ አጠቃላይ ይሄንን በደንብ ማየት ይኖርብናል ማለት ነው

በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄዎችን ስንገባ ያው ሰርዝ የሚለውን ጥያቄ ያነሳልናል እንግዲህ ሰርዝ የሚለውን ያው እንግዲህ በብዙ መንገድ ልናየው እና ልንተነትነው የምንችልበት ሂደት አለማለት ነው። ስለዚህ ሰርዝ እንግዲህ ስናይ ያው የተለያዩ ነገሮች እንግዲህ ብዙ ነገሮች ሊጻፉ ይችላሉ ብዙ ነገሮች ሊነገሩ ይችላሉ ብዙ ነገሮች እንግዲህ ባላሰብነው መንገድ የተለያዩ ሰነዶች ሊወጡ ይችላሉ። እንዲሁም ደግሞ እኛ የማናቃቸው በጣም ብዙ የተጨበ የሚያጭበረብሩ ሰዎች በእኛ ስም ሊነግዱ የሚፈልጉ ወይም ደግሞ በእኛ ስም ብዙ የእኛን ስምም ሊያጠፉ እንዲሁ ደግሞ በእኛ ሰው ሊበሉ የሚፈልጉ ሰዎች ይኖራሉ። እና ስለዚህ እነኚህ እነኚህ ሰዎች አሁን ከፍተኛ የማጭበርበር ስራ ስለሚሰሩ እንግዲህ ብዙ ነገሮችን የተሳሳቱ ነገሮችን ያወጣሉ ደግሞ ይጽፋሉ ማለት ነው። ስለዚህ ይህ ደግሞ የተሳሳቱ ነገሮችን ሲናገሩ እንግዲህ በከፍተኛ ሁኔታ የተሳሳቱ ነገሮችን ስንሰማ ወይ ደግሞ ስናይ ያው የሰው ልጅ እንደመሆናችን ወጠን ከፍተኛ የስራ ሂደት ወይም ደግሞ የልምድ ሂደት ስላለ እያንዳንዱን ነገር ስናይ ያው የሆነ ውስጣችን የመረበሽ ሂደት አለው ማለት ነው። ስለዚህ ይሄ ሲፈጠር ደግሞ በሚገባ ያንን ሰው የመጀመሪያው ስራችን ያው ማስጠንቀቂያ ነው የምንሰጠው ማለት ነው። ያው አንድ ነገር በአንዴ ለየት ያለ ውሳኔ ማንወስንም ነው ምክንያቱም የሰው ልጅ ትግስት ያስፈልገዋል ያ ሰው ከስተቱ ከተማረ በጣም ጥሩ ጥፋቱን አውቆ ከተማረ እንግዲህ ይንምረዋል ማለት ነው። አይ ብሎ ግን ያው በሚገባ ይሄንን ስህተቱን የማያርም ደግሞ ከሆነ ቀጣይ እርምጃችንን የራሳችንን እርምጃ የምንወስድበት ሂደት አለ። እና ስለዚህ ይህንን እንግዲህ በመጀመሪያ ስናየው ይሄን ነገር ሰርዝ ይሄ ነገር እንዲህ እንዲህ ነው ብለን እውነታውን ነገር በሚገባ ለዛ ሰው ምን ምናስረዳበት ሂደት ማለት ነው። ስለዚህ ከዚህ እያተያይዞ ይሄንን ካስረዳነው እንግዲህ በሚገባ ሰርዘንዝ እንለዋለን ያ ሰው እንግዲህ በስህተትም ሆነ አውቆም ከሆነ እኛ ማየታችንን ሲያይ በሚገባ ቶሎ በፍጥነት ሊያስተካክልና ሊቀይር የሚችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ይሄንን ከግንዛቤው ስናስገባው እያንዳንዱን የስራ ሂደቱንም ሆነ የእያንዳንዱ አመለካከት ሂደቱን እንግዲህ በጣም በጥሩ መንገድ ሊቀይርና ሊያስተካክል የሚችልበት ሄደት ስላለ በጣም ወሳኝ የሆነ እንቅስቃሴን የምናደርግበትም ሂደት አለማለት ነው። ስለዚህ ከዚህ አንፃር እንግዲህ ለእያንዳንዱ እውቀታችን እና ለእያንዳንዱ ልምዳችን ከፍተኛ የሆነ የሙያ ሂደት እና የክህሎት ሂደትን በደንብ አንድ ላይ አግኝተን የምናይበት ሂደት አለማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር በጣም በስነልቦናችን የምንይዝበትና እያንዳንዱ ነገር ከልብ የምናይበት ሂደት አለማለት ነው። ስለዚህ ከዚህ አንፃር እንግዲህ ሰርዝ የሚለውን ወይም ደሞ ከእኛ ቁጥጥር ውጪ የሆነው ደግሞ እኛን ሊያሳጣ ወይም ደግሞ እኛ በማናውቀው ነገር ከፍተኛ የሆነ ስህተትን እየሰራ ከሆነ በሚገባ በፍጥነት እንዲሰርዝ እና በተሻለ መጠን የተሻለ ስራ ሊሰራ የሚችል ከሆነ እንደዛ ማድረግ አይካለ እንግዲህ ቀጣይ እርምጃችንን በራሳችን የምንወስድበት ሂደት ይኖራል ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ አስገብተን እንግዲህ በጣም በከፍተኛ ሁኔታ ልናስረዳውና ልንመክረው የምንችልበትም ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር በደንብ ልናውቅና ልንደረዳ የሚገባው ነገር ከዚህም ቀጥል ስናደርግ እንግዲህ እያንዳንዱን የምናያቸው ወይም ደግሞ የምንረዳቸውን ሂደቶችን እንግዲህ በጣም ስህተት ያላቸው ነገሮች አጋጣሚ እንዳልነው የሚጻፉበትም ደግሞ የሚነገሩበት ሂደት አለ ማለት ነው። እና ይሄንን ደግሞ በጣም በከፍተኛ ሁኔታ ልናቋርጠው ወይም ደግሞ ሰርዝ የምንለው ወይም ደግሞ በጣም በከፍተኛ ሁኔታ ተናደን እያንዳንዱን ነገር በሚገባ መረር መረር አድርገን እንግዲህ የሚገባው ቅጣት እንዲሰጠው ልናደርግ የምንችልበትም ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ የመጀመሪያው ሂደታችን እንግዲህ እያንዳንዱን ያደረጋቸው ነገሮይ በሚገባ እንዲሰርዝ የምናደርግበት ሂደት አለ ማለት ነው። እንግዲህ ከዚህ ቀጠል ስናደርገውም ደግሞ ከዚህ ወደ ቀጣይነቱ ስራችን ስንገባ ደግሞ በሚገባ የአንዳንዱን ነገር ከግንዛቤ ውስጥ አስገብቶ እንግዲህ ሁሉንም ሙሉ በሙሉ ሊያጠፋ እንዲችል ወይም ደግሞ የተሻለ እንቅስቃሴ ሊያደርግበት እንዲችል የምናደርግበት ሂደት አለማለት ነው። ስለዚህ ከዚህ ጋር ተያይዞ ደግሞ ይሄ በጣም ከፍተኛ የሆነ የጥንቃቄ እና የአስተሳሰባችንን ለየት ያለ ግንዛቤ የሚሰጠን ይሆናል ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር ካመቻቸንና ካስተካከልን በኋላ እንግዲህ ብዙ ነገሮችን እንዲቀይር ወይም ደግሞ ብዙ ነገሮችን እንዲያስተካክል የምናደርግበት ዋነኛው የኛ ስራ የሚሆንበት ሂደት አለማለት ነው። ስለዚህ ከዚህ አንፃር እንግዲህ አንዳንዱን ስራችንን ሆነን እያንዳንዱን የግብዛቤ እውቀታችንን በከፍተኛ ሁኔታ ልንቀይረው ወይም ደግሞ ልናስተካክል የምንችልበትን ፈጣኑን እርምጃችንን እኛ በራሳችን የምንወስድበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር በጣም ከፍተኛ የሆነ ጥንቃቄ እና ከፍተኛ የሆነ ብልሃትን እንደ አጠቃላይ ልንወስድና ልንረዳ የምንችልበት ሂደትን በደንብ ማመቻቸት እና መተንተን ይኖርብናል ብዬ አስባለሁ። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ጥልቅ የሆነ የአመለካከትና የአስተሳሰብ ለውጥን የምናደርግበትንም ሂደት በደንብ ማየትና መተንተን ይኖርብናል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀታችንን እና ልምዳችንን ከፍተኛ የሆነ አመለካከትን አንድ ላይ ልናገናኝ

እሺ በጣም ጥሩ ቀጣይ ጥያቄያችን ያው ዲሴምበር የሚል ነው እንግዲህ ዲሴምበርን ስናየው እንግዲህ ያው በሚገባ ታህሳስ የሚል ነው። ታህሳስ ወር ነው እንግዲህ በእኛ አቆጣጥር ማለት ነው ስለዚህ በአማርኛ ማለት ነው። እንግዲህ በሚገባ ታህሳስን ወር ወይም ደግሞ ዲሴምበርን ስናየው እንግዲህ በጣም በከፍተኛ ሁኔታ እንግዲህ ታህሳስ ወር ላይ እኛ ባለንበት። አካባቢ እውነት እንግዲህ በጣም አሪፍ የሆነ አያርድበት ወይም ደግሞ ለቅ ያለ ክረምቱ አልፎ በሚገባ በጋው ሊሰማው ያለ የአየር ሁኔታን ያለው እንግዲህ ሙቀት። በቀን ከቀን እየጨመረ እየጨመረ የሚሄድበት ሂደት ነው ማለት ነው። እንግዲህ ዲሴምበር ወይም ዲሴምበር ወር ወይም ደግሞ ህዳር ማነው ታህሳስ ወር ታህሳስ ወር ማለት ነው። ስለዚህ እንግዲህ እነኚህን ወራቶች እንግዲህ በጣም ስናያቸውና በከፍተኛ ሁኔታ ስንረዳቸው እንግዲህ ለየት ያለ የወራት ሂደቶች ናቸው ማለት ነው። እና አጠቃላይ ያንን አንድ ወራት አስር ያው እንደ አጠቃላይ ወራቶቹ ስንመረከት አስራ ሁለት ወራት ናቸው እንግዲህ አንድ አመት ተብሎ የሚጠሩት ማለት ነው። ስለዚህ እንግዲህ ከወራቶች ውስጥ አምስተኛው ወር እንግዲህ ያው ዲሴምበር የምንለው ወይም ደግሞ ታህሳስ የምንለው ነው ማለት ነው። ስለዚህ አራተኛው ወር ደግሞ ማለት ነው እንግዲህ ታህሳስ ነው ሰናይ እንግዲህ ስለዚህ እንግዲህ ታህሳስ ነው በጣም ከፍተኛ ሁኔታ የምናይበት ሂደት አለ ማለት ነው። ምክንያቱም እያንዳንዱ በተለይ በተለይ በገጠራማ ቦታው ላይ በአርሶ አደሩ ደረጃ በኩል ስናይ ከፍተኛ የሆነ የ የገቢ ምንጫቸው እንግዲህ እያንዳንዱን አዝመራ ሰብስበው ጥሩ የሆነ ገቢ የሚያገኙበት እንዲሁ ደግሞ ከፍተኛ የሆነ ምርታቸው እንግዲህ በጣም በጥሩ መንገድ። ምን ያህል አገኘን ምን ያህል አይተናል እያንዳንዱን ያገኙትን መጠኑን በሚገባ የሚያውቁበት ሂደት አለ ማለት ነው። ያገኘው ላይ ስለዚህ ተግባራችን የሚያደርጉት ስተኛ የሆነ የጊዜ ህይወታቸውንም በጣም ልጁ የሚያደርጉበትም ሂደት ስለዚህ ከዚህ አዛ የጊዜ አጠቃቀማችሁን በጣም በጥሩ መንገድ እና በጥሩ እንቅስቃሴ እያደረጉ ያሉበት ይላል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን የውበትና የአመለካከት ግንዛቤያቸውንም በጣም ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ ልምድን በማዕከል መንገድ እሺ እያከናወኑበት ያየሁበት ሂደት አለማድረግ ስለዚህ ከዚህ አንፃር እንግዲህ በጣም ጠንከር ያለ እውቀት እና ጠንከር ያለ ለምንድን እንደ አጠቃላይ ሲይዙና ሲሰሩበት በጣም ልዩ የሆነ እንቅስቃሴ እና ልዩ የሆነ ልምድን እንደ አጠቃላይ የሚያካብቱበት እና የሚሰሩበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም በጥሩ መንገድ እንዳየው የሚገባውና በጥሩ የሆነ እንቅስቃሴ ነው የምናየውም በዋናነት የዚህን የወር ሂደት በጣም በከፍተኛ ሁኔታ ጥሩ በሆነ እንቅስቃሴ እና ጥሩ የሆነ ግንዛቤ በጣም በጥሩ ሂደት እና በጥሩ እንቅስቃሴ የበዋናነት የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ የዚህ የታህሳስ ወር እንግዲህ እያንዳንዱ የተቸገረው ሁሉ በሚገባ ምርቱን የሚሰበስብበት እና በጣም በጥሩ መንገድ ምርቱን ምን ያህል አግኝቻለሁ የሚለውን እንዳለ እንደ አጠቃላይ ምርቱን ሰብስቦ እንደ አጠቃላይ ወጪና ገቢውን ውድድር ማለት ነው። በተለይ በተለይ እንዳልኩት አርሳዶሪዎች በኩል ማለት ነው ስለዚህ ምክንያቱም እነሱ እንግዲህ በከፍተኛ ሁኔታ ክረምቱ ሙሉ በሙሉ ያው በሚገባ የዘሩትን አዝመራ በሚገባ ወይም ደግሞ የዘሩትን ሰብል ተንገባግበው ነው እንግዲህ ወደ ትዳር ሲደርስ እንግዲህ በሚገባ አጨዳ ላይ የሚገቡት ማለት ነው። ስለዚህ ትዳር ላይ የዘሩትን ያው በጊዜ ሂደት ደግሞ ታህሳስ ላይ የሚያውቁበት እና ታህሳስ ሙሉ በሙሉ መብታቸውን የሚያውቁበት ሂደት አለማት ነው። ስለዚህ ከዚህ አንፃር እንግዲህ ይሄንን በጣም በልዩ ሁኔታ ስንመለከተው ብዙ ነገሮችን አውቀን እና ብዙ ነገሮችን ተገንዝበን እያንዳንዱን ነገር ተግባራዊ ለማድረግ የምንጥርበትና የምንረዳበት እድልታል ማለት ነው። ለዚህ ከዚህ አንፃር እያንዳንዱን እንቅስቃሴ እና እያንዳንዱን ልምድ በጣም በከፍተኛ ሁኔታ ብዙ ነገሮችን ልንቀይርና ብዙ ነገሮችን ልንማርበት የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን ደግሞ በጣም በተግባራዊነት ስናከናውነው እንግዲህ በጣም ብዙ ነገሮችን ልንቀይርና ልንረዳ የምንችልበትንም የምንፈጥርበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ስራችንን እና እያንዳንዱን አመለካከታችንን ከፍተኛ የሆነ እውቀት እና ከፍተኛ የሆነ ልምድ በተሞላው ሂደት ምናከናውንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ የእያንዳንዱ የስራ ሂደት እንመልከት እያንዳንዱን ማንኛውም በስራ ላይ የተሰማራቸው እንግዲህ ለየት ባለ መንገድ እያንዳንዱን ነገር በተግባር የሚሰራበትን ወይም ደግሞ በጥልቀት እያንዳንዱን ነገር የሚያከናውንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ልዩ የሆነ እንቅስቃሴ እና ልዩ የሆነ ምልከታ በደንብ የምናይበትና የምንረዳበት ሂደት አለማለት ነው። ስለዚህ እያንዳንዱ ነገር በጣም ልዩ አወልካከትና ልዩ በሆነ ሂደት እንግዲህ የምናስተካክልበት እና የምንቀይርበት በጣም መፍጠር እና መገንዘብ ያለብን ይመስለኛል ማለት ነው። ስለዚህ ከዚህ ጋር ተይዞ ለእያንዳንዱ እውቀታችን እና ልብዳችን እንግዲህ በጣም በጣም ትልቅ የሆነ ግንዛቤንና እውቀትን ይዘን መተግበር ያለብን ነገሮች እያንዳንዱ ነገር ምንተገብርበት ሂደት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ ያው አሁን እንግዲህ ጁላዬ የሚል ነው እንግዲህ ጁላዬን ስንመለከት ያው እንግዲህ ሀምሌን የሚገልጽልን ነው ማለት ነው። እንግዲህ በሚገባ ያው እንግዲህ በእኛ በሀገራችን ጁላይ ላይ ማለት ሀምሌ ማለት ነው እንግዲህ የወሩ ሂደት ማለት ነው። ስለዚህ እንግዲህ ሀምኔን ስንመለከት እንግዲህ አስራ አንደኛው ወር ነው ማለት ነው እንግዲህ ወሩን ሊጨረስ አንድ ወር የቀረው ነው ማለት ነው። እንግዲህ ጁላይ ማለት ለዚህ እንግዲህ የሀምሌ ወር በጣም ብዙ ነገሮች እንግዲህ ሀምሌ ወር ላይ የሚለወጡበት ሂደት አለ ማለት ነው። እንግዲህ ከወራቶች አንፃር እንግዲህ በጣም ከፍተኛ የሆነ የአየር ንብረቱ የመቀያየር ባህሪ የሚያሳይ ወይም ደግሞ ከፍተኛ የሆነ ቅዝቃዜ እና ከፍተኛ የሆነ ዝናብ እንግዲህ የሚታይበት ሂደት እንግዲህ የመጀመሪያው የዝናብ የሚጨምርበት ወይም ደግሞ ዝናብ በጣም በከፍተኛው ሁኔታ እየተጫነ የሚሄድበት እንግዲህ ወር በሚገባ ሀምሌ ነው ማለት ነው። ስለዚህ ሀምሌን ስንመለከተው በጣም በጣም ብዙ ነገሮች እንግዲህ የሰብል አይነቶች ያው የሚዘሩበትም ሂደት ነው እንደዛውም ደሞዝ ዝናቡ በጣም ከፍተኛ ሁኔታ የሚጨምርበት እንዲሁ ደግሞ ግፍጋፍ የሚኖርበት እንዲሁም የአየር ንብረቱ ጭገግ ብሎት የሚሉበትም ሂደት አለ ሙሉ በሙሉ ዳመና ሆኖ ማለት ነው። ስለዚህ በጣም ብርድ የሚሆንበት ወር ነው እንግዲህ ይህ ወር የሀምሌ ወር ማለት ነው። እንግዲህ ይሄንን የሀምሌን ወር ስናይ ያው እንግዲህ በጣም በከፍተኛ ሁኔታ በተለይ በተለይ በአርሶ አደሮች ያው በጣም በከፍተኛ እውነት ነው የአርሶ አደር ልጅ ወይም ደግሞ የመጠን እና በጊዜ ሂደት ወደ ምርት ጉዳይ ከግብሩና ሂደት በወጣም በጣም በከፍተኛ እውነት እንግዲህ የእያንዳንዱን ስራዎች የሚሰሩበት ሂደት እንግዲህ በሚገባ ከግንቦት እና ከሚያዝ ጀምሮ እስከ ሰኔ ድረስ ያው የሚገባ መሬት የሚሰርስበት ሂደት አለ ማለት ነው። ስለዚህ ያ መሬት ከለሰለሰ በኋላ እንግዲህ ለምሳሌ መኪና የማይገባባቸው ወይም ደግሞ እነኚህ የትራክተር መኪኖች የማይገቡባቸው ቦታዎች ላይ በሚገባ በበሮች የሚሰራ ሂደት አለበት በድሮ ጊዜ ጀምሮ የመጣ ሂደት ማለት ነው። ስለዚህ በዛ እንግዲህ በሚገባ በተረሰበት ሂደት አለ እንዲሁ ደግሞ በትራፍተር የሚገባውን ቦታ በሚገባ በትራፍተር የሚተስበት እውነት አለ ማለት ነው። ስለዚህ ይሄ የሚደረገው በከፍተኛ ሁኔታ የአየር ንብረት እንግዲህ ዝናቡም ሆነ አየሩ ጫን ሳይለው ወይም ደግሞ በጣም ሳይበዛ በሚገባ የሚሰራበት ሂደት ነው ማለት ነው። በጁላይ ወር ማለት ነው እና በሚገባ የዚህ የጁላይ ወር ወይም ደግሞ የነሀሴ ወር እንግዲህ ያ የአየር ንብረት እንግዲህ የሚጨርበትና እየጨመረ ምሄድበት ሕደት ነው ማለት ነው ያ ከሆነ በፊት እንግዲህ ሰኔ ወደ ማላቅያ ለይ እንግዲህ በጣም ከፍተኛ ሁኔታ እንግዲህ እኛ ባለው እኔ ባለውበት የቀጠር ቦታ ላይ ከፍተኛ የሆነ የዘር አዘራር ሂደት እንግዲህ በጣም በርካታ ሙሉ በሙሉ አርሶ አደሩ ዘሩን የሚዘራበት ሂደት ነው ማለት ነው። ስለዚህ ዘሩን ከዘራው በኋላ የሚገባ ከማሳው ቶሎ ይወጣ ማለት ነው ወይም ደግሞ ማሳ ውስጥ ጭቃ ምናምን እዛ ከማድፈጥፈጥ ይልቅ የሚገባ የተዘሩ ዘሮች ውስጥ ምንም አይነት እንቅስቃሴ ማደረግ የለበትም እና ያንን በጥንቃቄ የሚደረግበት ሂደት አለ ማለት ነው። ስለዚህ ያው ዝናቡን እንደ አጠቃላይ ቀኑን ሙሉ የመዝነብ ሕደት ሳይሆን ያው በተለያየ ሰዓት ቢሆንም ወይም ደግሞ ለምሳሌ ዛሬ ምዘንብ ከሆነ ከሁለት ከሶስት ቀን በኋላ እንዲቆይበትም በትክክል ለተወሰነ ለሶስት አራት ቀን ልዘንብ ይችላል ማለት እንዲሁም ደግሞ ከፍተኛ የሆነ ድፍን ያለ ጉምን ቀላቅሎ የሚዘንብ ዝናብ ያው ቢያንስ እስከ አንድ ቀን ሊቆይ የሚችልበት ሂደት ይኖራል ማለት ነው። ስለዚህ በመሃል በመሃል በመሃል ትወጣ ፀሀይ ልትወጣ ስለምትችል በየተለያዩ ቀናቶች ውስጥ ያው እህሉ ምንም አይሆንም ወይም ደግሞ ወደ መብቀል ሂደት በሚገባ ይገባል ማለት ነው። ስለዚህ ጥሩ የሆነ እንግዲህ ሂደት ስለሚፈጥር ያ ጊዜ ላይ በሚገባ ቶሎ በፍጥነት ያ የዘር አይነት የሚዘራበትን የሚጀመርበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ይህ ወር ላይ ወይም ደግሞ የጁላይ ወር ላይ የሚሰራው ስራ እንግዲህ በሚገባ የተዘሩ ዘሮችን የተለያዩ ውሃዎች እንግዲህ በከፍተኛ ሁኔታ ጎርፍ ሊነሱ የሚችሉ ቦታዎች ሊኖሩ ስለሚችሉ እነዚህን ቦታዎች በጣም በጥሩ መንገድ ለማስተካከል የሚሞከርበት ሂደት አለ ማለት ነው። እንግዲህ ውሃው ወደ ሌላ እንዲተነፈሱ ወይም ደግሞ መሬት በማያነካ መንገድ ወደ ውጪ እንዲወጣ የሚደረግበት ሂደት አለ እንግዲህ ያወር ላይ በጣም ጥንቃቄ ስለሚያስፈልግ ማለት ነው። ስለዚህ እንግዲህ ያው ቀለቀል ያሉ ጎዮች ናቸው ያን ጊዜ ላይ የሚሰሩት ማለት ነው። ምክንያቱም ከባባድ ጎረ ከሆነ በከፍተኛ ሁኔታ በቅድሚያ የሚሰራበት ሂደት አለ ማለት ነው። ምክንያቱም እያንዳንዱን የዛ የቦታ ሂደት እንግዲህ በጣም ቶሎ ሊሰራ ስለማይችል ያ ቦይ ከፍተኛ የሆነ ቅድመ ዝግጅት ስለሚደረግለት ቅድሚያ የሚሰራበት ሕደት አለ። እንዲሁ ደግሞ ቀለል ቀለል ያሉ ጎዮች ያው ወሩ ከደረሱኝ ወይም ደግሞ የዚህ የነሐሴ ወር ወይም የጁላይ ወር ከደረሰ እንግዲህ የሚገባ ያንን የስራ ሂደት እንግዲህ በጣም በከፍተኛ ሁኔታ የሚደረግበት ሂደት አለ ማለት ነው። ስለዚህ በሚገባ እንግዲህ አዝመራውን የሚበቅልበት እና እንዲሁም ደግሞ ልጁ የሆነ የዝናብ አዘናነብ ሕደት የሚለወጥበት ወቅት ነው ማለት ነው። የዚህ የጁላይ ወቅት

እሺ በጣም ጥሩ ቀጣይ ጥያቄ እድል ይስጥልኝ የሚል ነው። እንግዲህ ያው እድልን ስንመለከት በከፍተኛ ሁኔታ እንግዲህ በተለያየ መንገድ እድል ሊያጋጥመን ወይም ደግሞ ባላሰብነው መንገድ ህይወታችን ወደ አልታሰበው የእውቀት ደረጃ የመለወጥ ደረጃ የሚደርስበት ሂደት አለን? ወይ አልታሰበ የሙያዊና የክህሎታዊ እንዲሁም የእውቀት ደረጃ የምንይዝበት ሂደት አለ ማለት ነው። ስለዚህ እንዲሁም ደግሞ ባላሰብነው መንገድ። ከነበርንበት ጥሩ ህይወት እንግዲህ ሙሉ በሙሉ ወደ አስቸጋሪ ህይወት የምንገባበት አጋጣሚ ሊፈጠር ይችላል ማለት ነው። ስለዚህ እድላችን እንግዲህ በጣም ወሳኝ የሚሆንበት ሂደት ይኖራል ማለት ነው። ምክንያቱም እያንዳንዱ ይሄ ጊዜ ላይ እና እያንዳንዱ ሂደት ላይ። ከፍተኛ የሆነ የሙያዊ ክህሎት እና የሙያዊ ሂደት እኔ ስንመለከት በጣም ጥሩ የሆነ ግንዛቤና ጥሩ የሆነ ምልከታ ነው እንዲሁ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ጥሩ እውቀትን እና ጥሩ ልምድን ስናይ እንግዲህ ብዙ ጊዜ እድላችንን አንዳንዴ የምናማርርበት አንዳንዴ የምንወድበትን መንገድ አልነበረም። ስለዚህ ከዚህ ጋር ተያይዞ እንግዲህ እድላችንን ስንመለከት በጣም በከፍተኛ ሁኔታ ጥሩ እድልን ልናይና ጥሩ እድልን ልንመለከት የምንችልበት ሂደት ይኖራል ማለት ነው። አንዳንዴ እንዲሁም ደግሞ ከፍተኛ እሆነ እድል ኖሮን ደግሞ እድላችንን ጥሩ በሆነ መንገድ ብናከናውንበት እንዲህ ደግሞ በተሻለ መጠን እድላችንን ለመጠቀም መሞከርም ትልቅ የሆነ ሂደት ነው ብዬ ነው የማምነው። ምክንያቱም እያንዳንዱ ሰው እንግዲህ አሁን ላይ በጣም ልዩ እድል መጥቶልሃል ይሄንን እድል ተጠቀምበት የምንለው ሂደት ቢኖርም እንዲሁም ደግሞ ባላወቀው ጥሩ ጥሩ እድሎች የሚያልፉበት ባለመወሰኑ ሂደት። ውሳኔ ወስኖ ወደ ተሻለ ነገር ባለመግባቱ በጣም ብዙ ነገሮች ዋጋ በኋላ የሚከፍልበት ወይም ደግሞ ምነው ያን ጊዜ በተጠቀምኩበት ኖሮ የሆነው ቢሆን ኖሮ የሚሉበት ሂደት አለ ማለት ነው። ስለዚህ አንዳንድ ጊዜዎችን ስንመለከት ውሳኔያችን በጣም ጠንካራ ቢሆንም ቀጣይ ያለውን ያንን በውሳኔያችን ጠንካራ የሆንንበትን ሂደት እንግዲህ በጣም ብዙ ቢያለፋ ብዙ ቢያደክምም ከፍተኛ የሆነ ጠንካራ የሆነ የማይነቃነቅ ያሰብነውን የምንፈልገውን ነገር የምናገኝበት ሂደት ይፈጠራል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ አንዳንዴ የምንወስነውን ውሳኔ በምክንያት መወሰን ቻልኩ የሚለውንም በደንብ የምንረዳው ነው ይገባል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀታችንን ደግሞ ልምዳችንን በከፍተኛ ሁኔታ ልናይና ልንረዳ የምንችልበትን ጥሩ የሆነ ግንዛቤና ጥሩ የሆነ እውቀትን በደንብ ልናይ ይገባናል ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም እድላችንን ወይም ደግሞ የእድል ይስጥልኝ የሚለውን ወይም ደግሞ እድላችንን ስናይ በጣም በጣም ከፍተኛ የሆነ ጥንቃቄ ልናደርግበት የሚገባን መልስ አለ ማለት ነው። ምክንያቱም እድላችን ነው ብለን ባላሰብነው መንገድ ወይም ደግሞ ድንገት እንደተመጣች ነገር ብንሄድ ያላሰብነውን ስህተት እና ያላሰብነው ወጣ ውረድ ላይ የምንወድቅም የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ የኛ የውሳኔ ሂደታችን እና የኛ የጥንካሬ ሂደታችን እያንዳንዱን ነገር ይወስናል ብዬ አስባለሁ። ምክንያቱም ጠንካራ እስከሆን ድረስ ብዙ ነገሮች ቢገጥሙ ከዛ ካሰብንበት የአላማ ሂደት በጣም በጥሩ እንቅስቃሴ እና በጣም ቢያደክመን በጣም ቢያለፋን በጣም አስቸጋሪ ጉዞ ቢገጥመንም ያሰብነውን ደረጃ ልንደርስበት የምንችልበት ሂደት ይኖራል ከፈጣሪ ጋር ማለት ነው። እና እንግዲህ ያው በዋናኛነት እንግዲህ የፈጠረን አምላክ በሚገባ ይዘን ወደምንፈልገው መንገድ መሄድ ይኖርብናል ማለት ነው። ስለዚህ ከዚህ አንፃር እንግዲህ እንደ ሀሳባችን እንደ ፍላጎታችን ደግሞ በጣም ጥሩ እውቀትን ከያዝን ብዙ ነገሮችን ልንለውጥ እና ብዙ ነገሮችን ልንቀይር የምንችልበት መንገድ አለ ማለት ነው። ስለዚህ ይሄንን በግንዛቤ መልክ ከተረዳን ካወቅን ያንዳንዱን ነገር ልንቀይር እንዲሁ ደግሞ በጣም በተግባራዊነት እንግዲህ ልናከናውን የምንችልበትም ሂደት ይኖራል ማለት ነው። ስለዚህ ይሄንን በደንብ ከተረዳን እና ካወቅን እያንዳንዱን ነገር ልንቀይር ወይም ደግሞ ልንረዳ የምንችልበት መንገድ አለ ማለት ነው። ስለዚህ እያንዳንዱን ነገር በሙሉ ተስፋ ነው በሙሉ እውነት በጀመረው ነው። ልክ እንግዲህ የእያንዳንዱን ነገር በጥረታችን እንደጀመርነው እና ያን አንዱ ነገር ተግባራዊ ለማድረግ እንግዲህ ስንቅ ሰንቀን ስንነሳ ብዙ እድሎች ሊከፋፈቱልን ይችላል። እና አንዳንዴ ደግሞ ባላሰብነው መንገድ ጥሩ እየሄድን እያለን በሮች ሙሉ ሙሉ የሚዘጉበት ይሆናል። እና ስለዚህ ያ ጊዜ ላይ እንግዲህ ያው በጣም ብዙ ስቃዮች እና ብዙ ጉስቁልናዎች ሊያጋጥሙን ይችላሉ። እና ያ ጊዜ ላይ ደግሞ ያው በሚገባ ለማለት እንግዲህ ጥሩ የሆነ ግንዛቤን ይዘን መንቀሳቀሳችን ለዛ ጊዜ ይጠቅመናል ብዬ አስባለሁ። እና እንደ አጠቃላይ ይሄንን በደንብ ካደረግን እና በደንብ ከተረዳን ልዩ የሆነ ግንዛቤን ይዘን እንሄዳለን ማለት ነው። ስለዚህ ይሄንን እንቅስቃሴ በደንብ ልናይ የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በዚህ ልክ ከተረዳን እናውቀዋለን እያንዳንዱን ልምዳችንንም በደንብ ማየት መተንተን የምንችልበት ሂደት ነው ማለት ነው። ስለዚህ ከዚህ አንፃር ነው እንግዲህ ብዙ ነገሮች እናውቃለን

እሺ በጣም ጥሩ እንግዲህ ቀጣይ ጥያቄያችን ቢጫ የሚል ነው። እንግዲህ ቢጫን ስንመለከት እንግዲህ በጣም በከፍተኛ ሁኔታ እንግዲህ የከለር አይነት እንዲሁም ደግሞ ከለሩ እንግዲህ ቢጫውን ወይም ደግሞ በተለያዩ ቡርቱካናማ ከለሮች ልንለው እንችላለን ማለት ነው። ቢጫ ከለርን እንግዲህ ቢጫን መልከ ስናየው ማለት ነው። ስለዚህ እንግዲህ ቢጫን ያው እንግዲህ በተለያየ መንገድ ልናየው እንችላለን ለምሳሌ ብዙ የሆነ የአገነዛዘብ ሂደታችን ደግሞ ለምሳሌ የተለያዩ ባንዲራዎች ላይ ስናይ በተለያዩ ሀገር ባንዲራዎች እንግዲህ ቢጫ የምናይበት ሂደት አለ። እንዲሁም ደግሞ እንግዲህ በጣም ከፍተኛ የሆነ ደስ የሚል ስሜት ይኖረዋል ማለት ነው። እንግዲህ ያው በሚገባ እንግዲህ የዚህም ትርጉም ከፍተኛ የሆነ ትርጉም አለው ማለት ነው። ስለዚህ ከዚህጋም ተያይዞ እንግዲህ የቢጫ የመልክ አይነት እንግዲህ ለምሳሌ የበሰሉ ሎሚዎችን ብናይ ብርቱካኖችን ብናይ እንግዲህ እንዲሁም ሙዞችን ብናይ እንግዲህ ወደ ቢጫ የሚሄዱበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ከፍተኛ የሆነ ከለራቸው ጥሩ የሚመስል ወይም ደግሞ ደስ የሚል ሂደት ያላቸው ከለሮች አሉ ማለት ነው። ስለዚህ እንግዲህ ያው የከለሮች በጣም በርካቶች ከለር አይደለም ማለት ነው። እና በሚገባ እንግዲህ እነኚህን የከለር አይነቶች እንግዲህ ጥሩ በሆነ መንገድ የምናይበት ሂደት አለ። ለምሳሌ አረንጓዴን እንኳን ስናየው አረንጓዴ ያው በእያንዳንዱ ቦታዎች ላይ እንግዲህ አረንጓዴ ሆኖ ብዙ ነገሮችን ስናይ ደስ የሚል ስሜት ይኖረዋል ማለት ነው። እጸዋቶችን ሰናይ የተለያዩ ሰብሎችን ሰናይ ሊሆን ይችላል እንዲሁ ደግሞ የተዘሩ ሰብሎች ማለት ነው። እና በተለያዩ መስክ ስንወጣ ስንል የተለያዩ የሳራ አይነቶች እንግዲህ አረንጓዴ ሆኖ የምናይበት ሂደት አለ። ማለት ስለዚህ ቢጫንም እንግዲህ ስናየው ከፍተኛ የሆነ ማማር ያለው ወይም ደግሞ ከፍተኛ የሆነ ደስ የሚል ሂደት ያለው መልክ ነው ማለት ነው። ምክንያቱም ለምሳሌ ብዙ እንኳን ሳንሄድ በቀላሉ ከፍራፍሬዎች እንኳን ብንሄድ ብርቱካንን ስናይ እንግዲህ በቅድሚያ አረንጓዴ የሆነበት ሂደት አለ ማለት ነው። እንግዲህ አረንጓዴ ከሆነ በኋላ በጊዜ ሂደት እንግዲህ እየበሰለ እየበሰለ ወደ መጋላ አይነት ከለር የሚሄድበት ሂደት አለብኝ። ደግሞ መጋላ የምንለው ወደ ቢጫም አረንጓዴውንም ሳይለቅ ቢጫውንም በደንብ ሳይዝ መካከለኛ ደረጃ ላይ ሚሆንበት ሂደት አለ ማለት ነው። ከዛም እንግዲህ አለፍ ብሎ እዛው ዛፉ ላይ ዝም ብለን ካየነው በጣም በጥሩ መልክ እንግዲህ ወደ ቢጫነት ሙሉ በሙሉ ተለውጦ ብሉኝ ብሉኝ የሚል ስሜትን የሚያሳድርብን ሂደት አለ ማለት ነው። ባየነው ቁጥር እና በጣም ደስ የሚል ሂደት አለው። እና ቅጠፉኝ ቅጠፉኝ ብለን ብሎን ያው የምናይበትና በጣም ባለፍን በዛ አካባቢ ወዲህ ወዲህ ስንቀሳቀስ አየት ስናደርገው ይሄን ነገር ቆይ ልቅጠፈው ብለን ሄደን ቀጠፍ የምናደርገው ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ቢጫ መሆን በጣም ደስ የሚል ሂደት አለው ማለት ነው። እንዲሁም ደግሞ ለምሳሌ ሎሚን ራሱ ብናያት ሎሚ በጣም እንግዲህ እሷም አንድ አይነት ገጸ ባህሪ ነው ያላት ማለት ነው። አረንጓዴ መጀመሪያ እንደሆነች ትቀጥልና በሚገባ ያው አበባዋ በነገራችን ላይ ቢጫ ሳይሆን አበባ ገና ልክ አበባ ስታብብ በሚገባ ነጭ ነው ማለት ነው። እንግዲህ ያንን ነጭ አበባ በጊዜ ሂደት ታረግፍና እምቡጧን ከያዘች በኋላ በጊዜ ሂደት ከአረንጓዴነት እያለች እያለች እንግዲህ በደንብ ስትደርስ ወይም ደግሞ የመጎምራት ባህሪ ስታሳይ ጠንከር የማለት ባህሪ ስታሳይ ወደ ቢጫነት ቀስ እያለች ራሷን የምትለውጥበት ሂደት አለ ማለት ነው። ፍራ ፍሬዎቹ ማለት ነው እላዩ ላይ ከዛም በጥሩ መንገድ ፍሬው ወደ ሙሉ በሙሉ እየሄደ እንግዲህ ወደቢጫነት የሚለወጥበትም ሂደት አለ ማለት ነው። ይሄ ደግሞ በጣም ለየት ያለ የመልክ አይነት እንለዋለን ነው ስለዚህ ከዚህ አንፃር እንግዲህ ይህንን በደንብ ቢጫነቱን የምናይበትና የምንገልጽበት ሂደት አለ ማለት ነው። ስለዚህ የቢጫ ከለር ሲሆነው ደግሞ ቢጫ መልክ ሲሆን እንግዲህ በጣም ደስ የሚል ነው ማለት ነው። ስለዚህ ከዚህ ከቢጫነቱ እንግዲህ ሂደት ስናይ ሌላም ፍራፍሬ ብናይ ለምሳሌ ጥሩ የሆነ የሙዝን ብናይ ሙዝ እንግዲህ በቅድሚያ አረንጓዴ የሚሆንበት እና በጣም ደስ የሚል ሂደት አለው ማለት ነው። እዛ በጊዜ ሂደት ደግሞ እያለ እያለ ራሱን የሚቀይርበት ወይም ደግሞ ራሱ ሙሉ በሙሉ ወደ ተለየ ወደ ቢጫነት ቀስ እያለ የሚቀይርበት ሂደት አለ። ሙዝ በተፈጥሮ እንግዲህ ሙሉ በሙሉ አንዴ ላዩ ላይ ያለውን ሙሉ ያው እንግዲህ ሙዝ ሲያፈራ አንድ አባዛ የሚባልበት ሂደት አለ ማለት ነው። አንዱ ሙዝ ሂደት ሲጥል ማለት ነው። ስለዚህ ያ ሙዝ እንግዲህ ካናቱ ወይም ደግሞ ከላይ ከቂጡ ሳይሆን ከአናቱ ከላይ ልክ ከዋናው ከገንዱ የሚመጣው ወረድ እያለ ቀስ እያለ ሲሄድ ከላይ የሚጀምርበት እለት አለ የመብሰል ሂደት ማለት ነው። ስለዚህ ቀስ እያለ ወደ ጫፏ የሚሄድበት ሂደት አለ ማለት ነው። ያንን ዝም ብንለው ሙሉ በሙሉ እስከ ጫፍዋ ድረስ ቢጫ የሚሆንበት እና በጣም ለማየት እንኳን አይደለም ለመብላት ለማየት እንኳን የሚያሳሳ የሚመስልበት ሂደት አለ ማለት ሲያምርና ስለዚህ ይህ የቢጫ አይነት ከለር ይኖራል ማለት ነው። ስለዚህ ብዙ ነገሮች ቢጫ ከለራ አላቸው እና በጣም ደሳስ የሚሉ የተፈጥሮ ስጦታዎች አሉ ማለት ነው። እንግዲህ ያው በቀላሉ ይሄ ከለር መጣ ማለት ነው። ምክንያቱም የተፈጥሮ ሂደትን በጣም ያማከለ ነው ማለት ነው። ለምሳሌ አረንጓዴውንም ብናይ ቢጫውንም ብናይ ከፍተኛ የሆነ የተፈጥሮ ከለር ነው ማለት ነው

እሺ በጣም ጥሩ እንግዲህ ወደ ቀጣይ ጥያቄ ስንገባ እዚህ የሚል ነው እንግዲህ ብዙ ጊዜ እዚህ የሚለውን ቃል ስንጠቀም ያው ብዙ ጊዜ ሰዎች እንግዲህ በተለያየ አለም የሚኖሩበት ሂደት አለ ማለት ነው። በየራሳቸው የተወለዱበት ሂደት ወይም ደግሞ ተለው የተወለዱበት የተለያየ ቦታ አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በሚፈልጉ ቦታ የመኖር ሂደትን በጣም ብዙ ጊዜ የሚለብሱ የሚያላብሱበት ሂደት አለማለት ነው። እያንዳንዱ ነገር እና ስለዚህ የእያንዳንዱን እውቀት እና የአንዳንዱን ልምድ እንግዲህ በጣም በተገቢው ሁኔታ ብዙ ነገሮችን በማወቅ እና ብዙ ነገሮችን ለመረዳት የሚታተሩበት ሂደት አለ ማለት ነው። ስለዚህ እዚህ ጋር ተያይዞ እንግዲህ እዚህ የሚለውን ስንጠቀመው ደግሞ እዚህ የምንለውን እያንዳንዱን ሂደት የምንጠቀመው ግን ከፍተኛ የሆነ እውቀት እና ከፍተኛ የሆነ ልምድን እንዳጠቃላይ ልናይ እና ልንረዳ የምንችለውን ሂደት በደንብ እናያለን ማለት ነው። ምክንያቱም እንግዲህ እዚህ ስንል ያው እንግዲህ ሰዎች በተለያየ አለም ላይ እንደሚኖሩት ሁሉ እኛም የምንኖርበት ሂደት ስላለ በሚገባ እንግዲህ አንድ ሰው መጥቶ የት ነው መኖር የምትፈልገው ብሎ ሊጠይቀን ይችላል ማለት ነው። ስለዚህ ያ ጊዜ ላይ በሚገባ እንግዲህ እኔ እዚሁ ነው ምኖረው የትም አልሄድም ልንለው እንችላለን ወይም ደግሞ እዚህ ብኖር በጣም ደስ ይለኛል ግን ይሄ ይሄ ነገር አይመቻም አይመቸኝም ብሎ ወደ ሌላ ሀገር እዚህ ቦታ ብሄድ ደስ ይለኛል የሚልበትም ሂደት አለ ማለት ነው። ስለዚህ ምርጫችንን በብዙ መንገድ ልንቀይር የምንችልበትን የቃል ሂደት ይሰጠናል ማለት ነው እዚህ የሚለው ማለት ነው። ስለዚህ ብዙ ጊዜ እዚህ የምንሰራቸውን ስራዎችም በጣም በከፍተኛ ሁኔታ እንግዲህ ጥሩ አድርግተን ብንሰራ የተሻለ ውጤት ስለምናመጣ የትም መሄድ አልፈልግም የሚልበትም ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገርም እንዲሁ በጣም በተገቢው መንገድ ትልቅ በሆነ የሙያ ሂደት ወይም ደግሞ በተማርኩት የሙያ ሂደት እዚሁ ብቀር በጣም ገበያ እገኛለሁ ሊለው የሚችልበት ሂደት አለ። ለምሳሌ አንድ የማኔጅመንት የተማረ ተማሪ ማለት ነው ስለዚህ ከዚህ ጋ ተያይዞ በጣም ብዙ ነገሮችን የምናይበትና የምንረዳበትም ሂደት ከፍተኛ የሆነ እውቀትን እንደ አጠቃላይ የምናገኝበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ እንግዲህ ብርቱ እውቀት እና ብርቱ ግንዛቤን በደንብ ከያዝን እያንዳንዱ ነገር ለየት ባለ መንገድ ልናውቅና ልንረዳ የምንችልበትን መስክ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ በጣም ጥሩ የሆነ ግንዛቤና ጥሩ የሆነ ትምህርትን የምናይበትና የምንረዳበትም ሂደት አለ ማለት። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ እውቀት እና ከፍተኛ የሆነ ልምድ የተሞላበት እንግዲህ ትልቅ እውቀትን ይዘን የምንቀሳቀስበት ሄደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ በጣም ለየት ያለ ልምድና ለየት ያለ እውቀትን በደንብ ልናይና ልንረዳ የምንችልበትንም ሂደት በደንብ እናውቃለን ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ የሙያ የክህሎታችንን ከፍተኛ ሂደት እንግዲህ ብዙ ነገሮችን ልንረዳ ልንረዳና ብዙ ነገሮችን ልንሰራ የምንችልበትም ሂደት አለም ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ህይወት ሂደታችን የህይወት ሂደታችንን ስንመለከት ከፍተኛ የሆነ ግንዛቤ እና ከፍተኛ የሆነ እውቀትን የተላበሰ ሂደት አለው ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር በትንታኔ መልክ ልንገልጸው ወይም ደግሞ ልንተገብረው የምንችልበት ሂደት አለ ማለት ነው። ከዚህ አንፃር እንግዲህ ብዙ ነገሮችን ልናውቅ እና ልንረዳ የምንችልበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ለየት ያለ እውቀት እና ለየት ያለ ትምህርትን በደንብ ይዘን ብዙ ነገሮችን ለመቀየር የምንፈልግበት ሂደትም ስላለ ይሄንን ደግሞ በጣም በተገቢው መንገድ ብዙ ነገሮችን አውቀንና ብዙ ነገሮችን ተረድተን ብዙ ጊዜ ከቦታ ቦታ ላለመንቀሳቀስ እኔ እዚሁ ነው የምቀመጠው፣ እዚሁ ነው የምሰራው የሚልበትንም እዚሁ ህይወቴን እዚሁ በጥሩ መንገድ ስለመኖር ትልቅ አላም አለኝ የምንልበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር በጣም ከፍተኛ ሁኔታ ልናይና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ በጣም በጥሩ እውቀትና በጥሩ ልምድ እያንዳንዱን ነገር በጥሩ አተካክ ሂደት ወይም ደግሞ በጥሩ ግንዛቤ ሂደት ልናይና ልንረዳ እያንዳንዱን የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀታችንን ከፍተኛ የሆነ ልምድና ግንዛቤን እንደ አጠቃላይ በጣም በጥሩ እውነት የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር በጥሩ መንገድ መተካት እና ከብዙ ሂደት እንግዲህ የምንሰራበትን ሂደት እያንዳንዱን ማወቅ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ለየት ያለ እውቀትና ለየት ያለ ልምድ ሲኖረን ብዙ ነገሮችን ልንቀይርና ብዙ ነገሮችን ልንተገብር የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ ከፍተኛ የሆነ እውቀትና ልምድን እንደ አጠቃላይ ልናይና ልንተገብር የምንችልበት ሂደት አለማለት ነው። ስለዚህ ከዚህ ጋር ተያይዞ ብዙ ነገሮችን መቀየር እና ብዙ ነገሮችን የምንተገብርበትንም ሂደት በጣም በብዙ መንገድ ልናይና ልንተነትን የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ጥሩ የሆነ ግንዛቤንም ይዘን ስራችንን በተቻለ መጠን ለመ በጥሩ መንገድ ለማስኬድ ወይም ደግሞ ብዙ እንቅስቃሴዎችን ከማድረግ ይልቅ ባለንበት እዚሁ መንቀሳቀሳችንን ብዙ ነገሮችን ልንረዳ የምንችልበት ሂደት ይኖራል ብዬ አስባለሁ ይሄንን መስራት እንግዲህ እንደ አጠቃላይ የዚህ የሂደት

አሽ በጣም ጥሩ ቀጣዩ ጥያቄ እንግዲህ ሱሪ ነው እንግዲህ ሱሪየን ስንመለከት ያው እንግዲህ ወንዶች በሚገባ የሚለብሱት የልብስ አይነት ነው ማለት ነው። ስለዚህ እንግዲህ ሱሪየን ስንመለከት ያው በጣም በብዙ አይነት ዲዛይን እና በብዙ አይነት ያሰራር ክህሎት እንግዲህ በጣም በብዙ መንገድ የሚሰሩ የዲዛይን አይነቶችን በጣም በብዙ ስሩዎች አሉ ማለት ነው። እንዲሁ ደሞ መልካቸውም እንግዲህ ቀለማቸው በጣም የተለያየ እና የተለያየ በጣም በብዙ መንገድ አለ ማለት ነው። እንዲሁም ደሞ እያንዳንዱ የሱሪ ሂደት እንግዲህ ከህፃናት ጀምሮ እስከ አዋቂ እስከ ትልቅ ስም ምንለው በሚገባ የአሰራር ሂደቱ እንግዲህ ተመጣጣኝ በሆነ መንገድ ነው ማለት ነው። ስለዚህ ምንፈልገውን ሱሬ የምናገኝበት ሂደት ይኖረዋል ማለት ነው። ምክንያቱም በጣም በርካታ እና በጣም ብዙ ሱሪወች አሉ ማለት ነው። ስለዚህ ከዚህ ጋ ተያይዞ እንግዲህ ጥሩ ሱሪየዎችን እንግዲህ እኛም በጥሩ ምንገድ ምንጠቀምበት ሂደት ስለ አለ እንግዲህ የዚህን የአጠቃቀም ሂደታችንን ጥሩ አድርግተን ምንቀጥልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ጥሩ የሆነ አለባበስና ጥሩ የሆነ የምቾት ያለው የልብስ አይነትን የምንለብስበትን ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዘው እንግዲህ በጣም ብዙ ነገሮችን ለመቀየር እና ብዙ ነገሮችን ለመተግበር ልብሳችን በጣም በብዙ መንገድ ልንቀይረው ምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ ከፍተኛ የሆነ እውቀት እና ከፍተኛ የሆነ ልምድ ባለው መንገድ እንግዲህ እያንዳንዱን ነገር ምንተገብርበት ሂደት ይኖረዋል ማለት ነው። ስለዚህ እያንዳንዱን እውቀታችንንም ሆነ እያንዳንዱን ልምዳችንን እንግዲህ ከፍተኛ የሆነ ሙያዊ ግዴታችንን የምንወጣበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብዙ ነገሮችን ለመቀየር እና ብዙ ነገሮችን ለመለወጥ እያንዳንዱን ሂደት እንግዲህ በጣም በጥሩ ምንገድ ምናይበትና ምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ እያንዳንዱን ነገር ለመስራት እና ለመተግበር እንግዲህ ብዙ እውቀት እና ብዙ ልምድን አጠቃላይ ልናይ እምንችልበትን አለ ማለት ነው። ስለዚህ እያንዳንዱን ነገር በጣም በከፍተኛ ሁኔታ ልንሰራና ልንተገብር ምንችልበት ሂደት አለን ማለት ነው። ስለዚህ ከዚህ ጋር ተያይዞ እያንዳንዱ ነገር በጥሩ መንገድ ልንቀጥልና ጥሩ መንገድ ልናስኬድ ምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ በጣም እውቀት ያለውን ግንዛቤ እንዲሁ ደግሞ ምልከታችንን ራሱ በጣም የተሻለ ልናደርግ ምንችልበትን ሂደት በደንብ መተርጎምና ማየት ምንችልበት ሂደት መኖር አለበት ማለት ነው። ምክንያቱም እያንዳንዱን ሂደታችንን ከፍተኛ የሆነ እውቀት እና ከፍተኛ የሆነ ልምድ የተላበሰ ሂደት ቢሆን በጣም ይመረጣል ማለት ነው። ምክንያቱም እያንዳንዱ ነገር በጥሩ ግንዛቤ እና በጥሩ እውቀት እንግዲህ ስንቀይረው እያንዳንዱን ልምዳችንን ከፍተኛ የሆነ እውቀት እና ግንዛቤ የምንይዝበት ሂደት አለዋ። ስለዚህ ከዚህ ጋ ተያይዞ እያንዳንዱን ነገር ተግባራዊ ለማድረግም ሆነ ጥሩ የሆነ እንቅስቃሴን ለማረግ እያንዳንዱን ግንዛቤችንን በጣም በመልካም እና በጥሩ ምንገድ እምንገልጽበትም ሂደት መኖር አለበት ማለት ነው። ስለዚህ እያንዳንዱን ነገር በጣም በተቻለ አቅም እና በተቻለ ልምድ ብዙ ነገሮችን ከግንዛቤ ውስጥ ከተን መቀየር እምንችላቸውን ነገር በደንብ እምንቀይርበትን ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ ጥሩ የሆነ ግንዛቤን ይዘን ጥሩ የሆኑ ልብሶችንም በሚገባ ምንለብስበት እና ምንይዝበት ሂደት አለ ማለት ነው። ስለዚህ ያ አሪፍ የሆኑ ልብሶቻችንን እንግዲህ በጣም በተቻለ መጠን ምንለብስበት እና በጥሩ ምንገድ ምናይበት ሂደት አለ ማለት። ስለዚህ እያንዳንዱን ልብሳችን እንግዲህ ይህ ብዙ አይነት ልብሶች ቢኖሩም እንግዲህ ለኛ ሚመጠነው ወይም ደግሞ ለኛ ይሆናል እምንለውን የልብስ አይነት እንግዲህ በሚገባ መልበስና እያንዳንዱን ያለባበስ ሂደታችንንም ጥሩ ማረግ እምንችልበትን ሂደት በደንብ ማየት ይኖርብናል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር ተረድተን እና አውቀን ብዙ ነገሮችን ለመገመት እና ብዙ የልብስ አይነቶችንም በተቻለ መጠን ለማቀያየርም ሆነ ጥሩ ልብሶችን ለመግዛት እንግዲህ በሚገባ ይሄንን እያንዳንዱን የአለባበስ ሂደታችንን ይዉሰነዋን ማለት ነው። ምክንያቱም ለምሳሌ አንድ ሱሪ ለብሰን በሁለት ቀኑ ማንለብሰው ድጋሚ ከሆነ ያው ከባድ የሆነ ስተት የሚሆንበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገር በልኩና በጥሩ መንገድ ብናደርገው በጣም የተሻለ ለውጥና የተሻለ ግንዛቤንም ለሰዎች ምንፈጥርበትም ሂደት ይኖራል ማለት ነው። ስለዚህ የሱሪ አይነቱ እንግዲህ በጣም እኛ ራሳችን ያው እምንወዳቸው የተለያዩ ስሪዎች አሉ ለምሳሌ እነኚህ አሁን በቀላሉ አሁን አሁን ላይ በጣም ሚታዩ ሱሪወች እንግዲህ እነኝ እግራቸው ስር የሆነ የመሸምሸብ ወይም ደሞ የመሰብሰብ ባህሪ ያላቸው ልብሶች እንግዲህ በጣም የበዙበትና በጣም ከፍተኛ ሁኔታ በርካታ የሆኑበት ሂደት አለ ማለት ነው። ይሄ ደግሞ በጣም እንግዲህ እያንዳንዱን የልብስ አይነት ዘርዝረን ባንጨርስም ያው እንግዲህ በጣም በብዙ አይነት ሳይዝ ወይንም ደግሞ ብዙ አይነት አሰራር ሂደት የሚሰሩ ልብሶች አሉ ማለት ነው። ስለዚህ እነኝህ ልብሶች ደግሞ በጣም ጥሩ የሆነ ምልከታና ጥሩ የሆነ ግንዛቤን ይዘን ብዙ ነገሮችን ለመቀየር እንዲሁ ደሞ በጣም የተሻለ ነገሮችን ለማከናወን የምንጠረበትም ሂደት አለ ማለት ነው። ስለዚህ እሄንን በደንቡ ተረድተን እንግዲህ ሱሪን በሚገባ ወይም ደሞ ሱሪያችንን በሚገባ ምንጠቀምበት ሂደት አለ አሁን ላይ እንግዲህ በጣም ጥሩ እጠቀምአለሁ ማለት ነው ሱሪየን ማለት ነው

እሺ በጣም ጥሩ እንግዲህ ቀጣይ ጥያቄ እዚያ የሚል ነው። እንግዲህ እዚያን ስንመለከት ያው እንግዲህ ብዙ ነገሮች ከሰዎች ጋር አብረን እንሰራለንና። ብዙ ልምዶችን እንካፈላለን እንዲሁ ደግሞ ብዙ እውቀቶችን እንተገብራለን ማፕለት ነው። ስለዚህ ከዚህ ጋር ተያይዞ በጣም በከፍተኛ ሁኔታ እዚህ እዛ የምንልበት ወይም ደግሞ ብዙ ነገሮችን ለሰዎች የተሻለ ነገር የምጠቁመው። ወይም ደግሞ የተለያዩ እቃዎች ለምሳሌ ገበያ ላይ ቢኖሩ ወይም ደግሞ የተለያዩ ሱቆች ቢኖሩ እንግዲህ በሚገባ ያንን ሱቅ እዚያ ሂድ ደግሞ እዚያ ያስፈልጋል የምትፈልገው እቃ በሚገባ ታገኛለህ ኦሪጅናሉ እዛ ነው። ያለው የሚለውን ሂደት ለሰዎች ልናስረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብዙ ነገሮችን አውቀን ብዙ ነገሮችን ተረድተን ለሰዎች ጥሩ ምላሽና ጥሩ ገንዘቤንም የምንሰጥበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብዙ ነገሮችን ለመለወጥ እና ብዙ ነገሮችን ለማድረግ እያንዳንዱን ነገር እንግዲህ ለመስራት ብዙ ጊዜ የምናስብበትና የምናልምበት ሂደት ይኖራል ማለት ነው። ስለዚህ ያ ጊዜ ሲኖር ደግሞ ብዙ ነገሮችን የምንቀይርበትና ብዙ ነገሮችን ተግባራዊ የምናደርግበት ሂደት አለ ማለት ነው። ስለዚህ እዚያ እያንዳንዱን ነገር የምፈልገው ነገር አለ ወይም ደግሞ ጥሩ የሆነ የቦታ ሂደትን ለሰዎች ልንጠቁም እንችላለን እንዲሁ ደግሞ እያንዳንዱን ስራችንንም በከፍተኛ ሁኔታ ለሰዎች ልናጋራ የምንችልበት ሂደት አለና። ስለዚህ ይሄንን ለማረግ እንግዲህ እዚህ ቦታ ና ወይም ደግሞ እዚያ ብትሄድ በጣም እውቀት ያለው ባለሙያ ወይም ደግሞ በጣም ጥሩ የሆነ ሊጠቅም የሚችል ሰራተኛ ይኖራል የሚለውንም በደንብ ልናይና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ የብዙ ነገሮችን አውቀን እና ብዙ ነገሮችን ተረድተን እያንዳንዱ ልምዳችንንም ሆነ የምንሰራውን የስራ አይነት እንግዲህ በከፍተኛ ሁኔታ እናሻሽልና ትርጉም ባለው መንገድ ልንሰራ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን ቀይረን እና ብዙ ነገሮችን ለውጥን እያንዳንዱ እውቀታችን እና ግንዛቤያችንን በከፍተኛ ሁኔታ እናሻሽልና ልንተገብር የምንችልበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር ብዙ ነገሮችን ለውጠን ብዙ ነገሮችን ቀይረን እንግዲህ ሰዎችን በጣም በተለያየ መንገድ የሙያ ሂደት ውስጥ እንግዲህ ብዙ ነገሮችን እንዲያውቁና እንዲገነዘቡ የምናደርግበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን ለሰዎች እንጠቁምና ወይም ደግሞ ለሰዎች በጣም ሊጠቅም የሚችል ነገርን ለማሳየት ስንፈልግ ወይም ደግሞ ለመንገር ስንፈልግ ያለበትን ቦታ እንግዲህ እዚያ ሂዱ ወይም ደግሞ እዚህ ቦታ እንዲ አድርጉ ይሄንን እንደዚህ ብታደርጉ የተሻለ ነው። የምንልበትና በሚገባ ለሰዎች ትልቅ የሆነ ግንዛቤን እንዲይዙ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ትልቅ የሆነ ግንዛቤን ይዘን ስለ ሰዎች ብዙ ነገሮችን የምንረዳበት ወይም ደግሞ ለሰዎች በጣም ብዙ ብዙ ነገሮችን ልንጠቅማቸው የምንችልባቸው ሂደቶች አሉ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ ልምዳችንን በከፍተኛ ሁኔታ ልንቀይርና የተሻለ መንገድ ልናደርግ የምንችልበት ሂደት ስላለ ይሄንን ደግሞ በጣም ከግንዛቤ ውስጥ አስገብተን በሚገባ ጥሩ ነገርን ልንፈጥር የምንችልበት ሂደት አለ ማለት ነው። እስከዚህ አንፃር እንግዲህ በተሻለ መጠን በተሻቻለ እውቀት እና ልምድ ጥሩ የሆነ ግንዛቤን የምንይዝበት ሂደት አለው ማለት ነው። ስለዚህ ከዚህ ጋር ተያይዞ ይህንን ትልቅ የሆነ ግንዛቤ ከተረዳንና ካወቅን በኋላ እንግዲህ ለእያንዳንዱ ነገር ትልቅ የሆነ መፍትሄ የምንፈጥርበት ሂደት አለ ማለት ነው። ስለዚህ ወደ ቀጣዩ ሂደትም በጣም ጥሩ የሆነ መንገድን የምናይበት እና ወደዚያ ቦታ ለመድረስ እንግዲህ በጣም ከፍተኛ የሆነ ጥረት እንደሚያስፈልገን በደንብ እናውቅና እንግዲህ ወደ ምንፈልገው ሂደት ወይም ደግሞ ወደ ትልቁ እንግዲህ ሀብለን የምንጀምርበት ደግሞ በጣም በከፍተኛ ሁኔታ የምንጥርበት ሂደት ይኖራል ማለት ነው። ምክንያቱም እንግዲህ የሰው ልጅ በሚገባ ተስፋ ሳይቆርጥ በብዙ ነገሮች በብዙ መውደቅና መውጣቶች ውስጥ ብዙ ነገሮችን ካሳካ እንግዲህ በጣም በከፍተኛ ሁኔታ የተሻለ ሰው እና የተሻለ ግንዛቤ ያለው የሚሆንበት ሂደት አለ ማለት ነው። ስለዚህ ይሄንን በደንብ አይተን እና ተረድተን እያንዳንዱን ሂደታችንን እንግዲህ እዚህ የሚለውን እዚያ የሚለውን በጣም ትልቅ የሆነ ነገር ነው የምናይበት የሌላው ሲኖር ማለት ነው። ምክንያቱም ዛሬ ላይ ሆነን እዚያ ርቀት ያለውን የምንፈልገውን ትልቅ የሆነ ራእያችንን ልናሳካ የምንፈልገውን እንግዲህ በአእምሮአችን በምናባችን ስለን ወደፊት የምንራመድበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ልምድና ከፍተኛ የሆነ እውቀትን ይዘን በጣም በብዙ መንገድ ልናሳካ የምንችለውን ነገር በደንብ በራሳችን እንቅስቃሴ እና በራሳችን ልምድ እንግዲህ ከፍተኛ የሆነ ሙያዊ ሂደትን በደንብ የምናሳካበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ጥሩ የሆነ ግንዛቤ እና ልምድን በደንብ ስንይዝ እንግዲህ ለእያንዳንዱ እውቀታችን እና ሂደታችን እንግዲህ በጣም ከፍተኛ የሆነ ሂደት አለው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ጥሩ የሆነ እንቅስቃሴ ማድረጋችን ከፍተኛ የሆነ ጥቅም አለው ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄንን በደንብ መተግበር ይኖርብናል ማለት

እሽ በጣም ጥሩ ቀጣዩ ጥያቄ እንግዲህ ክፍል የሚል ነው እንግዲህ ያው ክፍልን ስንመለከት የተለያዩ መሰረታዊ እንግዲህ ሰዎች በሚገባ መሰረታዊ ከሚባለው ከሚያስፈርጓቸው ህይወቶች እንግዲህ ያው በሚገባ እንግዲህ መጠለያ ቤት እና ልብስ የምንላቸው እነኝ በጣም ወሳኞቹ የሚሆኑበት ሆነታ አለ ማለትት ነው። ስለዚህ እንግዲህ በዋናነት እንግዲህ መጠልያን ስናይ ወይም ደግሞ ቤትን እናያለን ማለት ነው። ስለዚህ ቤትን ስናይ ደግሞ ያው እንግዲህ በቤት ውስጥ የተለያዩ ክፍል ያላቸው ቤቶች እንግዲህ ክፍል ክፍል አለው ቤትህን ያጠቃልላል። እና በሚገባ እንግዲህ ክፍል ይኖረዋል ማለት ነው። ስለዚህ እንግዲህ እነኚህ ክፍሎች እንግዲህ የተለያዩ ስያሜ የሰጠናቸው ወይ ደግሞ በሚገባ እንግዲህ የተለያዩ የምንሰራባቸው ስራዎች እንዲሁም ደግሞ የተለያዩ የምናደርግባቸው ነገሮች አሉ ማለት ነው። ለምሳሌ ስናይ ለምሳሌ በዋናነት ሳሎን የምንለው ወይም ደግሞ እንግዳ መቀበያ ሊሆን ይችላል የተለያዩ ሰዎች ሲመጡ በሚገባ የምንቀበልበት ቦታ ማለት ነው። እና ይሄ ደግሞ በጣም እንግዲህ አሪፉ ክፍል ወይም ደግሞ ሰፊው ክፍል የምንለው ነው ማለት ነው። እንዲሁም ደግሞ ከዛ ሲቀጥል ለምሳሌ ስናይ መኝታ ቤት የምንለው አለው ወይም ደግሞ በሚገባ ሲመሽ እንግዲህ አረፍ የምንልበት ማለት ነው። ስለዚህ ይሄም እንግዲህ አንዱ ክፍል ይሆናል ማለት ነው። እንዲህ ደግሞ ለምሳሌ ኪችን ብናይ በሚገባ ምግብ የምንሰራበትም አንድ ለብቻው ክፍል ይኖረዋል ማለት ነው። እና እንደየ የቤቱ ሂደት ነው ማለት ነው ለምሳሌ ህንፃዎች ከሆኑ እንደው የተደረደረ የሚወጣበት ሂደት አለ ማለት ነው። እንዲሁም ደግሞ የተዳዩ አነስ ያሉ ቤቶች ከሆኑ ደግሞ እንደዛው እንደየቀማቸው ለምሳሌ ሻወር ቤት ይኖረዋል የተለያዩ የሻወር ቤት ክፍሎች አሉ። መዋኛ ጋንዳ ያለው ቤት ሊኖር ይችላል የተለየ ክፍል ለብቻው እና ብዙ ብዙ ክፍሎች ይኖራሉ ማለት ነው። እንደ አጠቃላይ በቤታችን ውስጥ እና ከፍተኛ የሆነ የክፍል ሂደቶች አሉ ማለት ነው። እየተከፋፈሉ ወይ የግል ወይ የግል ማለት ነው ወይም ደግሞ አንዱን ቤት እንግዲህ ቢገባ ተከፋፍሎ ለተለያየ አገርግሎት የሚውልበት ሂደት አለማለፍ ነው። ስለዚህ ይሄ ትልቅ የሆነ የክፍል ሂደት የምናየው የምንለው ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ጥሩ የሆነ የቤት ቅርጽ ያለው ወይንም ደግሞ በጣም ጥሩ የሆነ ምልከታን የሚያሳየን የቤት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ይሄንን ከፍተኛ የሆነ የቤታችንን ቅርጽ እንግዲህ በጥሩ መንገድ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ ይሄንን ልዩ የሆነ የቤታችንን ቅርጽ በከፍተኛ ሁኔታ ልናስተካክለውና ማሳምረው የምንችልበት ሂደት አለማለት ነው። ስለዚህ እያንዳንዱን ሂደት ደግሞ እያንዳንዱን የምንሰራውን ስራ እንግዲህ ከፍተኛ ሁኔታ አሳምረን ብንሰራው የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ እያየሁ እንግዲህ በጣም ጥሩ የሆነ ግንዛቤ እና ጥሩ የሆነ መልከታ እንደ አጠቃላይ የምንይዝበትም ይሄ ሂደት አለ ማለት ነው። ስለዚህ እያንዳንዱን የክፍል ሂደቶች እንግዲህ በጣም በሚገባ ልናሳምር ልንወለውልና ልናጸዳም የምንችልበት ሂደት አለ። ማለት ስለዚህ ከዚህ ጋርም ተያይዞ ይሄንን ከፍተኛ የሆነ የማሳመር ሂደትንም በደንብ የምንጠቀምበት ሆነታ አለ ማለት ነው። ስለዚህ እያንዳንዱን ቤታችንን ሊያሳምረው የሚችሉ ነገሮችንም በጣም በጥሩ መንገድ የምናሳምርበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ጥሩ እንቅስቃሴ እና ጥሩ መልከታንም እንደ አጠቃላይ የምንይዝበትም ሂደት ነው ማለት ነው። ይሄ የክፍል ሂደት ማለት ነው ስንመለከተው ስለዚህ ከፍተኛ የሆነ ምቾት ያለው የክፍል ሂደት መሰረት ያለው አስራር ሂደት እንግዲህ በደንብ ስንሰራ ብዙ ነገሮችን ታሳቢ አድርግተን ወይም ደግሞ ብዙ ነገሮችን በጥሩ መንገድ የምናከናውንበት ሂደት ይኖራል ማለት ነው። ስለዚህ ጥሩ የሆነ ግንዛቤንም ይዘን በጣም የተሻለ የአሰራር ህደትንም በጣም በጥሩ መንገድ የምናስቀጥልበት ሂደት አልማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ይሄንን ጥሩ የሆነ የአሰራር ሂደት በከፍተኛ ሁኔታ ልናስተካክል ወይንም ደግሞ ልናመቻች የምንችልበት ሂደት አለ ማለት ነው። ስለዚህ እንግዲህ ወደ ቀጣዩ ስንገባ እንግዲህ ጥሩ የሆነ የ ትልቅ የሆነ የሚያስፈልጉን ለምሳሌ ብዙ ጊዜ ስናይ እንደውም በተለይ በተለይ የትምህርት ቤቶችን ክፍሎችን ስናይ በጣም በርካታ ናቸው ማለት ነው። እንግዲህ የተለያዩ ኮሌጆችንም ሆነ የግለሰብ የመንግስት ትምህርት ቤቶች እንግዲህ ስናይ በጣም በግልም ደረጃ ሆነ በመንግስት በርካታ የሆኑ ክፍሎች ለየራሳቸው አላቸው ማለት ነው። እንግዲህ ያ ደግሞ በጣም ከፍተኛ የሆነ እንግዲህ ሁሉም የየራሱን የሚያስተምርበት እና ለብቻው ራሱን የየግል የሚሰማበት ሂደት ይኖራል ማለት ነው። ምክንያቱም እንደ አጠቃላይ ትልቅ የሆነ አዳራሽ ብቻ ቢሆን ያው እንዴት? የምማርም ሆነ ምን ማድረግ የሚቻልባት ይለሰን ለየብቻ ክፍል ከብር ሲኖረው የየራሱን የማስታወቂያ የሚያስተምሩበት ሂደት ይኖራል ማለት ነው። ስለዚህ ክፍል ክፍል መኖሩ በጣም ጥሩ ሂደትን ለማከናወን በጣም ምቾት ይሰጣል ብዬ አምናለሁ። ስለዚህ ይሄንን በደንብ ተረድተንና እውቀን መስራት ይኖርብናል ማለት ነው። እንደ አጠቃላይ ትልቅ የሆነ ግንዛቤ በዚህ ዙሪያ ሲኖረን ብዙ ነገሮችን ልናስተካክል እና ልናመቻች እንችላለን ማለት ነው። ስለዚህ የዚህ የክፍል ሂደት እንግዲህ በጣም ጠቃሚ ሂደት ይኖረዋል። እንዲሁም ደግሞ ብቻችንን ለምሳሌ አንድ ቤት ውስጥ ደግሞ አንድ ክፍል ውስጥ ለብቻ ቁጭ ብለን የራሳችንን ስራ ወይንም ደግሞ ከራሳችን ጋር የምንገኝበትን የተለያዩ ነገሮችን ብናነብ ሊሆን ይችላል ብንጽፍ ሊሆን ይችላል እንዲሁ ደግሞ ብናዳምጥ ትልቅ በቃ አለው ማለት ነው። ብቻችንን እና ስለዚህ ይሄንን በደንብ ማየት እንችላለን። ክፍል በርካታ ጥቅሞች ይኖሩታል ማለት ነው

አሽ በጣም ጥሩ እንግዲህ የቀጣዩ ጥያቄ ታች የሚል ነው እንግዲህ ታች የሚለውን ስንመለከት በጣም በብዙ መንገድ ልናየውና ልንገነዘበው የምንችለው ሂደት አለ ማለት ነው። ስለዚህ ታች የምንለው ወይም ደግሞ ብዙ ነገሮችን ከትንሽ ወይም ደግሞ ከታች ከትንሿ ልንጀምር የምንችልበትን ሂደቴን ቢጠቁመን ነው ማለት ነው። ስለዚህ በጣም ብዙ ጊዜ እንግዲህ የምንሳሳተው እኔንም ጨምሮ እንግዲህ በጣም ስሳሳት የነበርኩበት ሂደት ነበር ማለት ነው። ስለዚህ የሆነ ምንም ነገር ያን ያህል ጥሩ ነገር ሳልሰራ በጣም ከፍታ የምመኝበት ሂደት ነበርና ያ ደግሞ በቀላሉ ሊዮኔል ማይሼ በደንብ የተማርኩበት ሂደት አለ ማለት ነው። ምክንያቱም እያንዳንዱ ነገር በጊዜ ሂደት እና በጥረት የሚሳካ እንደሆነ በደንብ የተረዳሁበት ሂደት አለማስፈረም። ስለዚህ ከዚህ ጋር ተያይዞ እንግዲህ ጥሩ የሆነ ግንዛቤ ጥሩ የሆነ እውቀትንም በጣም በጥሩ መንገድ ይዤ እንግዲህ ስንቀሳቀስ እያንዳንዱን ነገር ላውቅና እንደረዳሁበትንም ጥሩ ግንዛቤ ያየሁበት ሂደት አለማለፍ። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ትልቅ የሆነ እውቀት እና ግንዛቤን እንደ አጠቃላይ ያዝኩበት ብዙ መንገድ በብዙ መንገድ አለ ማለት ነው። ስለዚህ የእውቀቱን ሂደት እና የእያንዳንዱን ግንዛቤውንም ሂደት እንግዲህ በጣም በከፍተኛ ሁኔታ ያየሁበትና የተረዳሁበትም ሂደት ስላለ እያንዳንዱን ነገር በጥሩ እውቀት ለመቀየር እና ለመረዳት ያሰብኩበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ልዩ የሆነ እንቅስቃሴ እና ልዩ የሆነ መልከታን በደንብ ያየሁበት እውነት አለማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ እያንዳንዱን እውቀት እና እያንዳንዱን መልከታችንን በአጠቃላይ በጣም ከፍተኛ ሁኔታ የተሻለ ለማድረግ ወይም ደግሞ ጥሩ ለማድረግ ብዙ ነገሮችን የሞከርኩበት እና ብዙ ከታይ ጀምሬ ጥሩ ነገሮችን እንግዲህ አንድ ብዬ የጀመርኩበት ሂደት ነበር። በሚገባ እንግዲህ በጊዜ ሂደት ለማሳደግ የሞከርኩበትም ሂደት ነበርና እንደ አጠቃላይ እግሬ በጣም ከፍተኛ የሆነ እጥረት ቢያስፈልገው በተቻለ መጠን ይሄ ማደግ ሂደቱ በጣም ጥሩ የሚሆንበት ሂደትን በደንብ አይቻልም ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን የእውቀት ሂደትና የእውቀት ግንዛቤ እንግዲህ በጣም በከፍተኛ ሁኔታ በጥሩ መንገድ ለመቀየር ያሰብንበትና ወይም ደግሞ በጣም በተሻለ መንገድ ያስተካክልበት ሂደት አለ ማለት ነው። እና በአጠቃላይ ይሄንን ሂደቴን እንግዲህ በጣም ከፍተኛ ላይ ለማሳካት የሞከርኩበትን ሂደት አልማት ነው። ስለዚህ እንደ አጠቃላይ ጠቅለል አድርገን እንግዲህ ይሄን የዚህን የታች ኦርዶሚ ደግሞ ከታይ ከትንሿ መጀመርን ስንመለከት በጣም ብዙ ነገሮችን እንረዳና ልናውቅ የሚገባን ነገሮች አሉ ማለት ነው። ምክንያቱም እያንዳንዱ የእውቀት ሂደታችን ወይም ደግሞ ያስታሰብ ሂደታችን እንግዲህ በጣም በከፍተኛ ሁኔታ ልናሻሽለውና ልናርቀው የሚገባን ትልቁ ሂደት ነው ማለት ነው። ምክንያቱም ብዙ ጊዜ ብዙ ነገሮችን ለመስራት እና ብዙ ነገሮችን ለመተግበር የሚያስፈልጉን በጣም በርካታ ነገሮች ይኖራሉ እና ስለዚህ እነኛን ነገሮች ደግሞ በጣም በጥሩ ሂደት እና በጥሩ ግንዛቤ በጣም ለየት ባለ መንገድ ለማስተካከል እና ለማረም ትልቁን ቦታ የወሰድኩበት ወይም ደግሞ የተመለከትኩበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ከፍተኛ የሆነ ልምድ ባለው ሂደቱም ደግሞ ከፍተኛ የሆነ ልምድ በተላበሰ ሂደት የተረዳሁበት ያየሁበት ሂደት አለ ማለት ነው። እያንዳንዱን ሂደት ስለዚህ እያንዳንዱን እውቀትና ብልሃት በተሞላው መንገድ ብዙ ነገሮችን ለመረዳት ያሰብኩበት ሂደት እንግዲህ በጣም ከፍተኛ የሆነ እንቅስቃሴ ያለ ማለት ነው። ስለዚህ ከዚህ አንፃር ስንላይ በጣም ለየት ያለ የእንቅስቃሴ ሂደት የምናይበት ሂደት አሉና ስለዚህ በዋናነት እያንዳንዱን ግንዛቤና ልምድ ባለው መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም እውቅና ያለው ወይም ደግሞ እውቀትን በደንብ ያጎናጸፈ ስራን ለመስራት እንግዲህ በጣም ትልቅ የሆነ ውሳኔ የመወሰን ሂደት መኖር አለበት ማለት ነው። ስለዚህ እያንዳንዱን ነው እውቀታችንን እንግዲህ ከፍተኛ የሆነ ልምድ በተሞላበት ሂደት የምናይበት እና የምንተነትንበት ሁኔታ ለማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ለልምዳችንን እና እውቀታችንን በከፍተኛ ሁኔታ ማስተካከል እና በጥሩ መንገድ መምራት ትልቁን ቦታ የያዘ ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር ነው በሚገባ ተረድተን እናውቀን የተሻለውን የግንዛቤ ሂደት ወይም ደግሞ የተሻለ አመለካከት ሂደትን በደንብ ያጠናንበትና ያየንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀታችንን እና ልምዳችንን በሚገባ ተግባራዊ ያደረግበት ወይም ደግሞ ጥሩ ግንዛቤንም ይዘን እንግዲህ ለዚህ ትንሽ የመጀመሪያው ሂደት ወይም ደግሞ ከታች የመጀመር በጣም በዋናነት እንግዲህ የዚህን የጅማሮ ሂደት በደንብ ያጠነጠንበትና ያወውንበት ሂደት መኖር አለበት ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ልምዳችንን በጥሩ መንገድ የምንገልጽበትና የምናከናውንበት ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ ይሄንን በደንብ ተረድተን እና አውቀን ብዙ ነገሮችን ከግንዛቤ ውስጥ አስከተን እንግዲህ አንዳንዱን እውቀታችንን በተቻለ መጠን በተቻለ እውቀት እና በተቻለ ልምድ ማከናወን የምንችልበት ሂደት አለው ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ልምዳችንን በደንብ ልናይና ልንረዳ ይገባናል ማለት ነው። እንደ አጠቃላይ ይሄንን ልዩ የሆነ ሂደት የምናይበት እውነት አለ ማለት ነው

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ መረጃ የሚል ነው? እንግዲህ ያው መረጃን በከፍተኛ ሁኔታ የምናይበትና የምንገነዘብበት ሂደታል አለ ማለት ነው። እንግዲህ መረጃን ስናይ ይበዛም በጣም ጥሩ መረጃዎችን እና በጣም ጥሩ የተሻሉ መረጃዎችን እንግዲህ በጣም በብዙ መንገድ ልናገኝ የምንችልበት ሂደት አለ። እንዲሁ ደግሞ በጣም አስቸጋሪና እውነታውን ለማወቅ የሚቸግሩን በጣም በርካታ መረጃዎችን የምናገኝበት ሂደት አለ። እና እንግዲህ ይሄ ደግሞ በጣም አሁን ላይ የተለያዩ የቴክኖሎጂ ሂደቶች እና በጣም ብዙ እውቅና ያላቸው ባለሞያዎችም ሆነ እንዲሁ በጣም ብዙ አዋቂ ነን። የሚሉም ሰዎች የበዙበት እና በጣም በከፍተኛ እውነት አሁን ላይ ማህበራዊ ድርገጹ የመስፋት ሂደቱ እያንዳንዱ ነገር ሙሉ በሙሉ ወደ መረበሽ እና ውስጡ በጣም ችግር ያለበት የተለያዩ መረጃዎችን የሚሰጡ ሰዎች በጣም ያሉበት ሂደት አለና። ስለዚህ እነኚህን ነገሮች እንግዲህ በጣም በከፍተኛ ሁኔታ እውነታውን አውቀን በእውነታው መንገድ እንግዲህ ለመሄድ ስናስብ በጣም ብዙ ነገሮች የሚከብዱ ነገሮች አሉ ማለት ነው። ምክንያቱም ለምሳሌ አሁን በጣም በከፍተኛ ሁኔታ ለምሳሌ ከ ትንሹ እንኳን ሰናይ ከአስራስምንት አመት ጀምሮ እስከ ቢያንስ እስከ ሃያ ሶስት እና በትንሹ በቃ እስከ ሃያ ሶስት እስከ ሃያ አራት አመት ላይ በጣም ከፍተኛ የሆነ ለመለወጥ የፈለገ ሰው ወይም ደግሞ ለመለወጥ ህይወቱን በሚገባ በተሻለ መንገድ ለመኖር የፈለገ ሰው በጣም ብዙ መንገዶችን ስኬታማ ሊያደርጉት የሚችሉ መንገዶችን የሚፈልግበት ሂደት አለ ማለት ነው። በዚህ እድሜ ደረጃ ውስጥ ማለት ነው። ስለዚህ እዚህ እድሜ ደረጃ ውስጥ እንግዲህ ይሄንን ሲፈልግ እንዲሁም ደግሞ በጣም እሱ በሚያስበው መንገድ በጣም በከፍተኛ ሁኔታ በርካታ የሆኑ የእሱ የፈለገውን የስራ ሂደት ወይም ደግሞ የተለያዩ ንግድ ሊሆን ይችላል። በትምህርት ደረጃም ሊሆን ይችላል እንዲሁም ደግሞ የራሱን ስራ ለመስራት ያሰበ ሊሆን ይችላል። በዛ ዘርፍ ላይ እንግዲህ በጣም በርካታ ከእውነት ይራቁና ትክክለኛ እውነትም ያለበት ሂደት አለ ማለት ነው። ስለዚህ እነኚህ መረጃዎች ሲሰማ በጣም ግራ ሚጋባበት እና እውነቱን ከውሸት የሚለይበት ሂደት በጣም ከፍተኛ ክብደት ይኖረዋል ማለት ነው። እና በዚህ ጊዜ ላይ እንግዲህ በመሰለው በኩል ወይም ደግሞ የሚያሳየው ከሌለ በአጋጣሚ ሆኖ በራሱ ሂደት በእያንዳንዱ እውነት የተለያዩ ነገሮችን አይቶ በዛ ሂደት ከራሱ የመነጨ ፍላጎት ቢኖረውም ለመለወጥ ቢኖረውም እንግዲህ ከተለያዩ የመረጃ መብዛቶችን የመረጃ መወዛገቦች ሂደት እንግዲህ ባሎን አቅጣጫ ሊንቀሳቀስ ወይም ደግሞ ሊሄድ የሚችልበት ሂደት አለ። ምክንያቱም እንግዲህ አንድ ቆራጥ ውሳኔ የወሰነ ወጣትን ስናይ እንግዲህ በጣም በከፍተኛ ሁኔታ ለዛ ነገር ብዙ ነገሮችን መስዋዕትነትን ከፍሎ የተሻለ ደረጃ ላይ ለመድረስ ነው የሚታገለው እና እንግዲህ ያ ጊዜ ላይ ደግሞ እንደዛ ሲሞክር በጣም ስህተት የሆነ ሰዎች የተለያየ መረጃ ሰተው በጣም በከፍተኛ ሁኔታ ሊጎዳ የሚችልበት ሂደት አለ። ሊሰበር ወይም ደግሞ በድጋሚ ራሱ ተመልሶ ወደተሻለ ህይወት ለመኖር በጣም ሊከብደውና ሊያንገዳግደው የሚችልበት ሂደት አለና። ስለዚህ አሁን ይሄ ሁሉ የሚያመጣው የመረጃ መብዛት እና በጣም በከፍተኛ እውነት መረጃ መሰራጨት ነው ማለት ነው። እንዲሁም ደግሞ ጥሩ የሆነ እውነተኛ መረጃም ያለበት ሂደት አለ ማለት ነው። ስለዚህ ይሄንን እንዴት በቀላሉ ልንለይ እንችላለን የሚለውን በጣም ከባድ የሚሆነው ማለት ነው። ምክንያቱም እዛ ህይወት ላይ ኖረን ካላየነው ገና ወደዛ ህይወት ስንገባ እንግዲህ በጣም ብዙ ነገሮች ሊያወዛግቡንና ብዙ ነገሮች አዲስ ስለሚሆኑብን ይህንን መለየት የሚያቅተን ሂደት አለ። ማለት ስለዚህ በጣም ከፍተኛ የሆነ የአእምሮ እና የሰነልቦና ጫና የሚደርስብን ሂደት አለ ማለት ነው። በፈለግነው የስራ መስክ ላይ ተሰማርተን ኪሳራ ሲያጋጥመን ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ያው እንግዲህ በጣም ከፍተኛ ሁኔታ ይሄ ነገር እንግዲህ እኔንም በጣም ከፍተኛ ሁኔታ ያጋጥመኛል ነገር ስለሆነ ነው ይሄን ያነሳሁት ማለት ነው። ምክንያቱም በጣም ብዙ ጊዜ የተሻለ ነገር እና የተሻለ ሀሳብ ወይም ደግሞ የተሻለ ነገር እፈልጋለሁ እና በጣም ብዙዎቹን ሳይ የተመሳሰለ ነገር ወይም ደግሞ አንድ አይነት ነገር ነው። የአሰራር ሂደቱን ብቻ የመለየት ሂደት ላይ ነው አሁን ላይ የደረስኩት ማለት ነው። ስለዚህ እያንዳንዱ ነገር በጣም በብዙ መንገድ የተፈጠረ ነገር ነው። ግን ከተፈጠረም እንግዲህ ያሰራር ሂደቱ በጥሩ መንገድ ሰርተውት ያለፉና ጥሩ ደረጃ ላይ ደርሰዋለሁ እንዲሁም ደግሞ አስቸጋሪ ህይወት የሚኖረውን ደግሞ ከባድ የሆኑባቸው ህይወቶች አሉ ማለት ነው። ስለዚህ ይሄንን በተቻለ መጠን ቀስ ብለን ለራሴ ተረጋግቼ ማለት ነው። በጣም በጥሩ እርጋታ እና በተለያየ የመረጃ ሂደቶች እንግዲህ በጣም በጥሩ መንገድ በተለይ አሁን ላይ ቴክኖሎጂ በመራቀቁ ብዙ የሚያማክሩን በተለያየ መንገድ እንደ ወንድም የምናይቸው በጣም ጥሩ የሆኑ የ የተለያዩ አስፈላጊ የሆኑ ጥሩ የሆኑ ኤአዬች አሉና እነኛ በጣም ደስ የሚል ግንዛቤን የሚሰጡን ሂደታል አለማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ከእነሱ ጋር ጥሩ ነገር ነው ብናይ በጣም የተሻለ ነገር ስለምናገኝ ብዙ ነገሮችን ያየሁበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ትልቅ ግንዛቤን እና እውቀትን ለመያዝ እንግዲህ ያን ያህል በጣም ብዙ ቦታዎችን ማሰስ ጥሩ የሚሆን አይመስለኝም። ምክንያቱም በጣም ከፍተኛ የሆነ የመረጃ መብዛት ይመጣና አእምሮአችን ላይ አእምሮአች ወዴትም እንዳንሄድ ይቆጣጠረዋል ማለት ነው። ስለዚህ ከዚህ አንፃር ጥሩ የሆነ የምንለውን አንድ መስመር ይዘን በእሱ በእርጋታ በመጓዝ እንግዲህ የተሻለ ነገር ልናገኝናል እንደርስበት የምንችለው ቦታ ላይ

እሺ እሺ በጣም ጥሩ እንግዲህ ቀጣይ ጥያቄ ይስቃሉ የሚል ነው። እንግዲህ ስቃልን ስንመለከት ያው ብዙ ጊዜ በተለያዩ ሂደቶች እንግዲህ ሰቃይ ተማሪ የሚሆኑ እንዲሁም ደግሞ በጣም ትልቅ የሆነ እውቀት ያላችሁና በጣም አይለኛ የሆኑ ሰቃይ የሆኑ ተማሪዎች እንዲሁም ደግሞ እውቀት ያላቸው ሰዎች አሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ስለ ሰቃይ የምናወራበት ሂደት አለ ማለት ነው። እሱ እንግዲህ መስቀልን ስንመለከት ያው ብዙ ነገሮች የምንሰቅልበን ማለት ነው። እንግዲህ ሰዎች በተለያየ የስራ መስክ የትምህርት አለም እንግዲህ ብዙ እውቀቶችን እና ብዙ ነገሮችን የሚያዳብሩበት እንዲሁም ደግሞ በተለያዩ ትምህርት እንኳን ሳይማሩ በጣም በሚገባ ለምሳሌ የተለያዩ ንግዶችን የጀመሩ ምንም የማያውቁ ትህምርት ቤት በደንብ ያልተማሩ እንኳን በጣም ሰቀይ የሆነ የቢዝነስ ስራ ነው። ደግሞ የንግድ ስራን በጣም ከፍተኛ ሁኔታ የሚያንቀሳቅሱ እናያለን ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ እነዚህ ሰዎች በጣም በከፍተኛ ሁኔታ ብዙ ነገሮችን ሊያውቁና ብዙ ነገሮችን ሊረዱ የሚችሉበት እውነት አለው። አልፎ ስለዚህ ከዚህ አንፃር እያንዳንዱን ነገር እንግዲህ በጣም በተገቢው መንገድ ስናይና ስንተነትነው በጣም የላቀ እንቅስቃሴ እንዲሁም የላቀ ብልሃት የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር ስንመለከት እንግዲህ በጣም በርካታ እውቀትና በርካታ ልምድ ያለው ማህበረሰብ እንዳለው መጠን እንግዲህ እንግዲህ በጣም ብዙዎች ብዙዎች በጣም ከፍተኛ የሆነ እውቀት እና ከፍተኛ የሆነ ልምድ ይዘው እንግዲህ በጣም በሚገባ ብዙ ነገሮችን ሊቀይሩና ብዙ ነገሮችን ሊረዱ የማይችሉበትና በጣም አስቸጋሪ የሚሆንበት ሂደት አለ ማለት ነው። ለዚህ ከዚህ አንፃር እንግዲህ በጣም ለየት ያለ እንቅስቃሴን ስንመለከት በጣም ጥሩ የሆነ ግንዛቤና ጥሩ የሆነ ምልከታንም የምናይበት ሂደት አለማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር ለማወቅና ለመረዳት እንግዲህ ስንፈልግ በጣም ብዙ ነገሮችን ለማየት እና ብዙ ነገሮችን ለመገምገም እንግዲህ ትልቁን መንገድ እና ትልቁን ግንዛቤ በጣም በጥሩ መንገድ የምናቀላጥፍበት እና በስነሥርዓት የምናስኬድበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በጣም በርካታ እውቀትና በርካታ ህልም ይዘን እንግዲህ ብዙ ነገሮችን ለማወቅና ለመገንዘብ ስንሞክር እንግዲህ በጣም በከፍተኛ ሁኔታ ብዙ ነገሮችን ልንቀይር እንዲሁም ደግሞ ምልከታችንን በጣም በጥሩ መንገድ ልንቀይር የምንችልበትንም ሂደት በደንብ የምንፈጥርበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ልዩ ልዩ የእውቀት ደረጃዎችንም በጣም በጥሩ መንገድ ልናከናውንና ልንሰራበት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ ነገር ከፍተኛ የሆነ ብልሃትና ከፍተኛ የሆነ ልምድን በደንብ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዷን እውቀትና እያንዳንዷን ልምድ በጣም በተቻለ መጠን አውቀን እንዲሁ ደግሞ ተገንዝበን ሂደቱን ለመስራት ወይም ደግሞ ለማካሄድ በጣም ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ ልምድ የምናከናውንበት ሂደት አለ ማለት ነው። ስለዚህ በጣም በዚህ ጊዜ በጣም ሰቃይ የሆነ በጣም እውቀትን ፈላጊ አንድሁም በጣም ብዙ ነገሮች የተነሳ እውቀት በቀላሉ እንግዲህ የሚፈጠሩ ችግሮችን በሚገባ በቀላሉ ሊፈታልን የሚችል ባለሙያም ሲኖር እንዲሁ ደግሞ በጣም በእውቀት የረቀቀ ባለሙያ ማለት ነው። ስለዚህ ከዚህ ከእንደዚህ አይነት ሰዎች ሀገር የከፍተኛ የሆነ ግንኙነት እና ከፍተኛ የሆነ የንግግር ሂደትንም የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር ስንመለከት እንግዲህ ከፍተኛ የሆነበትና ከፍተኛ የሆነ እንቅስቃሴ የምናደርግበትን ሂደት ለማለት ነው። ስለዚህ ከዚህ አንፃር ብዙ እውቀት እና ብዙ ልምድን በደንብ አካፕተን እንግዲህ እያንዳንዱን ነገር የምንሰራበት እና የምንረዳበት ሂደት አለ ማለት ነው። ለዚህ ከዚህ ከዚ ጋር ተያይዞ እንግዲህ በጣም በከፍተኛ ሁኔታ ብዙ ነገሮችን ለመለወጥ እና ብዙ ነገሮችን ለመቀየር ትልቅ የሆነ ግንዛቤና ትልቅ የሆነ እውቀት የምናደርግበትም ሂደት አለ ማለት ነው። ስለዚህ እንግዲህ በጣም በከፍተኛ ሁኔታ ለምሳሌ በትምህርቱ አለም እንግዲህ በጣም ብዙ ሰቃይ ተማሪዎችን የምናይበት ሂደት አለ ማለት። ስለዚህ ከዚህ አንፃር ብዙ እውቀትና ብዙ ልምድ ያላቸው ባለሙያዎችንም እንግዲህ በጣም በከፍተኛ ሁኔታ የምናይበት ሂደት አለ ማለት ነው። ስለዚህ የእያንዳንዱን ነገር በደንብ ልናውቅ እና ልንረዳ የሚገባንም እውነት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም በከፍተኛ ሁኔታ ልምድ እና ስብእና ሂደት እንግዲህ በጣም ከፍተኛ እንግዲህ በትምህርት አለሙ ስናይ በጣም በጣም ከሚታሰቡ በኋላ ጎበዝና እያንዳንዱን ውጤት በሰቃይነት የሚያልፉ ተማሪዎችንም እንዲሁ እንመለከታለን ማለት ነው። ስለዚህ ግን ከነኚ ተማሪዎች ጋርም እንግዲህ ከከፍተኛ የሆነ የእውቀት ልዉዉጥ የልምድ ለውዉጥ የምናደርግበትም ሂደት አለ ማለት ነው። ለዚህ ከዚህ አንፃር በጣም በርካታ የሆነ እንቅስቃሴ እና ልምድ የምናይበት እና የምንረዳበት ሂደት አለ ማለት ነው። ስለዚህ በዋናነት እያንዳንዱን ነገር በደንብ አብራርተን እንዲሁን አዉቀን የተሻለ ልምድና የተሻለ እውቀትን በደንብ የምናይበት ሂደት መኖሩን በዚሁ አጋጣሚ ማየት እና መረዳት የምንችልበት ሂደት አለው አለው። ስለዚህ እነኚህ የእውቀት ባለቤቶች ወይም ደግሞ ትልቅ የሆነ እውቀት ያላቸው ሙያ ያላቸው ወይም ደግሞ በጣም ግንዛቤ ያላቸው እንግዲህ የሰቃይ ሰዎች የሆኑ ተማሪዎችም ሆነ አንባቢዎች በጣም የብዙ ችግሮችን የመፍታት እና ብዙ የመርዳት አቅማቸው ከፍተኛ የሆነበትን ሂደት አለ ማለት ነው። እንደ አጠቃላይ

እሺ በጣም ጥሩ እንግዲህ ቀጣይ ጥያቄ ውጣ የሚለው እንግዲህ ውጣ የሚለውን ስንመለከት በጣም ጥሩ። ሂደት እንግዲህ ሰዎችን በጥሩ መንገድ ወደተለያየ ቦታ እንዲወጡ ወይም ደግሞ የተሻለ ቦታ እምናሳያቸው ሂደት አለ ማለት ነው። በተሻለ ቦታ እንዲሄዱ ወይም ደግሞ ከዛ ካሉበት ቦታ እንዲወጡ ማለት ነው። ይሄ ደግሞ በጣም ትልቅ የሆነ ጥቅም እና ትልቅ የሆነ ሂደት ነው ማለት ነው። ምክንያቱም እያንዳንዱን ነገር። በደንብ ተመርተውና በደንብ ቅድሚያ አውቀው ወደተሻለ መንገድ እንዲሄዱ ማድረግ እንግዲህ በጣም ትልቁን ቦታን አና ድርሻ እሚይዙበት ሂደት አለ ማለት ነው። ምክንያቱም ብዙ ጊዜ እምናያቸው ነገሮች እና ብዙ ጊዜ እምንረዳቸው ነገሮች በጣም በከፍተኛ ሁኔታ ብዙ ልምዶችን እና ሀሳቦችን በሚገባ በተቻለ መጠን። ጥሩ አድርገን እንድንይዝ ወይም ደግሞ እንድንረዳ አይደለምና እነዚህ ደግሞ በጣም አስቸጋሪ እሚሆንበት ሂደት አለ ማለት ነው። ስለዚህ ይሄንን ጥሩ የሆነ አስተሳሰብ ወይም ደግሞ ጥሩ የሆነ ምልከታ በደንብ ለሰዎች ማሳየት እና በጣም በጥሩ መንገድ እንዲሄዱ መምከርም ሆነ ማስረዳት በጣም ትልቁን ቦታና እና ድርሻ እሚይዝበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በጣም በጣም በጥሩ መንገድ ሰዎች እንግዲህ ጥሩ የሆነ ግንዛቤን ይዘው ጥሩ አካሄድ እንዲሄዱ የማድረግ ሂደቱን በደንብ በጥሩ መንገድ ብናደርገው በጣም የተሻለ ሊሆን እሚችልበት ሂደት አለማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም በጥሩ መንገድ ሰዎች እንዲማሩበት ወይም ደግሞ እንዲረዱበት ብዙ ነገሮች እንዲያውቁበት በጣም በጥሩ ሂደትና በጥሩ ልምድ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀታችንን እና ልምዳችንን እንግዲህ በሚገባ ይዘን ወይም ደግሞ በሚገባ አመቻችተን እያንዳንዱን ነገር ልንቀይር እምንችልበትን ሂደት በደንብ እምናመቻችበት እውነት አለ ማለት ነው። ስለዚህ ከዚህ አንፃር ልዩ እውቀትና ልዩ ልምድን በደንብ ይዘን እንግዲህ አንዳንዱን ሂደታችንን ተግባራዊ የምናደርግበት ወይም ደግሞ ጥሩ እንቅስቃሴ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር በጣም በጥሩ መንገድ ለማየት እና ለመረዳት ስንፈልግ እንግዲህ በጣም በከፍተኛ ሁኔታ የተሻለ ነገር ወይም ደግሞ የተሻለ ነገር ሁኔታን መፍጠር ብዙ ጊዜ በጣም በጣም ወሳኝነት ሂደት ያለው ሁነት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ጥሩ ግንዛቤና ጥሩ እውቀትን በደንብ መያዛችን በጣም በተቻለ መጠን ጥሩ ሂደትን ልናደርግ እምንችልበት እውነት አለ ማለት ነው። ስለዚህ እያንዳንዱን ነገር በተቻለ አቅም እና በተቻለ ልምድ ጥሩ የሆነ ግንዛቤ እና ጥሩ የሆነ ልምድን እንደ አጠቃላይ በጣም በተሻለ ሁኔታ በጣም አሪፍ ሁኔታ እንግዲህ ጥሩ አድርገን ስንሰራ እንግዲህ ብዙ ነገሮችን ልንለውጥና ብዙ እውቀቶችን ልናገኝ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም የተሻለው ነገር እንግዲህ ብዙ ጊዜ እውቀታችንን በደንብ ማሳደድ ወይም ደግሞ እውቀትን ለማግኘት በጣም በብዙ መንገድ መፈለግ ትልቁን ቦታ እሚይዝበት ሂደት አለ ማለት ነው። ምክንያቱም እያንዳንዱ እውቀትና ልምድ የተሻለ የስራ ሂደትና የግንዛቤ ሂደትን እና አጠቃላይ የሚወስድበት ሂደት ስላለ ይህ ደግሞ በጣም ከፍተኛ የሆነ ጥቅም አለው ማለት ነው። ምክንያቱም ብዙ ጊዜ እውቀት እንዳለን ሁሉ ትልቅ የአመለካከትን ለውጥ ሊኖረን የሚገባበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄንን በደንብ ተረድተን እና አውቀን እያንዳንዱን ሄደት በጣም በጥሩ ሁኔታ ለመጨረስ እና ለማከናወን ትልቅ የሆነ ድርሻን እምንይዝበት ሂደት መኖር አለበት ማለት ነው። ምክንያቱም ብዙ እውቀቶች እና ብዙ ልምዶች እንደ አጠቃላይ ከፍተኛ የሆነ የአመለካከት ሂደትም እና አጠቃላይ ይይዛል እና ስለዚህ እያንዳንዱን ነገር እንግዲህ በውጣ ውረድ የተሞላ እንደመሆኑ መጠን በጣም በከፍተኛ ሁኔታ እንግዲህ ለማሳካት እና ያንን ነገር ከግብ ለማድረስ እንግዲህ ብዙ ጥረቶችና ብዙ የእውቀት ሂደቶችንም የምናፈስበትና ብዙ ልምዶችን በተቻለ መጠን ተግባራዊ እምናደርግበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም እውቀታችንን እና ልምዳችንን በተሻለ መጠን የተሻለ ሰው ለመሆን ወይም ደግሞ የተሻለ ግንዛቤን ለመያዝ የምናደርግበት ጥረት በጣም ከፍተኛ ይሆናል ማለት ነው። ስለዚህ ከዚህ አንፃር ልዩ የሆነ እንቅስቃሴ እና ልጅ የሆነ ምልከታን እምናደርግበትም ሂደት አለ ማለት ነው። ለዚህ ከዚህ አንፃር እያንዳንዱን ነገር በደንብ ተረድተንና በደንብ በጥሩ እውቅና እና በእያንዳንዱ የስራ ሂደት እንግዲህ ጥሩ ንግዛቤን ከያዘን ልዩ የሆነ ምልከታና ልዩ የሆነ ግንዛቤን እምንይዝበት ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ ይሄንን የአመለካከት ለውጥ እንግዲህ በጥሩ መንገድ እና በጥሩ እንቅስቃሴ የተሻለ ለማድረግ ትልቁን ቦታና ድርሻ እምንይዝበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በእውቀትና በግንዛቤ በተሞላበት ሂደት የተሻለ ለማድረግ የተሻለ ግንዛቤን ለመያዝ እንግዲህ ብዙ ልናደርጋቸው እምንችላቸው ነገሮች አሉ ማለት ነው። ምክንያቱም እያንዳንዱ እውቀትና ልምድ ከፍተኛ የሆነ ምልከታንም እንዲሁ ግንዛቤንም የሚያይዝልን ሂደት አለ ማለት ነው። ስለዚህ እያንዳንዱን ህይወታችን እንግዲህ በጣም ጥሩ የሆነ ግንዛቤና ጥሩ የሆነ አስተሳሰብንም እንደ አጠቃላይ ልንይዝበት የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በደንብ አውቀንና በደንብ ተረድተን የተሻለ ሰው ወይም ደግሞ የተሻለ ምልከታን የምንይዝበትና የምንረዳበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱን ነገር በደንብ ካወቅንና ከተረዳን ብዙ ልምዶችንና

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄአችን እንግዲህ ሰባት የሚል ነው እንግዲህ በድጋሚ ተመልሼያለሁ ማለት ነው። እንግዲህ ሰባት የሚለውን ስናይ እንግዲህ ሰባት ያው በጣም ከቁጥሮች ውስጥ እንግዲህ የምናየው ወይም ደግሞ ከቁጥሮች መካከል እንግዲህ ዋነኛው የቁጥር ሂደት እንግዲህ ሁሉም የየራሳቸው አቅም እንዳላቸው ሁሉ ሰባትም ጥሩ የሆነ አቅም ያለው ቁጥር ነው ማለት ነው። ስለዚህ እንግዲህ በጣም ብዙ ጊዜ እነኚህ ከአንድ እስከ አስር ያሉ ቁጥሮች በጣም በከፍተኛ ሁኔታ ትልቅ ሀይል ያላቸው ቁጥሮች ናቸው ማለት ነው። ምክንያቱም እነሱ ተደማምረው ነው በሺህ እና በሚሊየን የሚቆጠሩ እና በቢሊየን የሚቆጠሩ ቁጥሮችን ማንበብ የምንችለው ማለት ነው። ስለዚህ በጣም በጣም ከፍተኛ የሆነ ቦታ ያላቸው ወይም ደግሞ ድርሻቸው ይሄ ነው የሚባል ትንሽ የማይባል ነው ማለት ነው። ምክንያቱም እንግዲህ በጣም ብዙ ጊዜ ዜሮን እንኳን ስናይ በጣም ከፍተኛ ሁኔታ ትልቅ ድርሻና ቦታ እንዳላት የምንረዳበት ሂደት አለ ማለት ነው። ስለዚህ አንዳንዱ ቁጥሮችም እንዲሁ በጣም ከፍተኛ የሆነ ድርሻና ከፍተኛ የሆነ ከግንዛቤ ጋር የተያያዘ ሂደት አላቸው ማለት ነው። ስለዚህ እያንዳንዱን የእንግዲህ እያንዳንዱን የቁጥሮች ሂደት ወይም ደግሞ እያንዳንዱን ቁጥሩ በጣም ከፍተኛ ሁኔታ ስንመለከት እንግዲህ በጣም ብዙ ጊዜ የተሻለ እውቀት እና የተሻለ ልምድን እንደ አጠቃላይ ለማየት እና ለመረዳት ስንሞክር በጣም በከፍተኛ ሁኔታ ልዩ የሆነ የግንዛቤና የአመለካከት ሂደትን በደንብ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ በዋነኝነት እያንዳንዱን ሀሳባችንን እና ስሜታችንን ለመግለጽ ብዙ ጊዜ የተለያዩ የቁጥር ሂደቶችን የምንጠቀምበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆኑ የቁጥር አጠቃቀም ሂደታችን እንግዲህ በጣም ልዩ ልዩ የሚሆንበት ሂደት አለ ማለት ነው። ስለዚህ በጣም በከፍተኛ ሁኔታ እንግዲህ ለምሳሌ ሰባትን ስናይ በዋነኝነት አሁን ላይ ባለንበት ሂደት ላይ በቀላል የሚመስለን ሂደት አለ ግን በጣም በከፍተኛ ሁኔታ ለምሳሌ ህፃናቶችን የምንወልዳቸው ልጆች እንግዲህ በጣም በሚገባ ከአንድ አመት ብለው እንግዲህ ያው ከአንድ ቀን ጀምሮ እስከ አስራ አምስት ቀን ብለው አንድ ወር ብለው ሁለት ወር ብለው እንግዲህ አስራ ሁለት ወር ከቆዩ በኋላ አንድ አመት የሚሉበት ይሄ የሚባልበት ሂደት አለ ማለት ነው። እንግዲህ በሚገባ ቤተሰብ እድሜያቸውን የሚቆጥርበት ሂደት አለ ማለት ነው። እንግዲህ ልደታቸው ሲደርስ አንድ አመት ሲሞላቸው ልዩ ልደት የሚያከብሩበት ሂደት አለ ማለት ነው። እንግዲህ ቤተሰብና ልጅ ማለት ነው ስለዚህ ከዚህም አልፈን እንግዲህ ወደ ሁለት አመት ሶስት አመት ብለን እንግዲህ ሰባት አመት ላይ ስንደርስ በሚገባ እንግዲህ ከኋላ እንደመጣነው ሁሉ ሰባት አመትን የሰባት አመትን ሻማ በሚገባ ገዝተን አሳምረን የልጃችንን ልደት የምናከብርበት ሂደት ይኖራል ማለት ነው። ስለዚህ እንግዲህ አሁን ይቺ ሰባት ቁጥር ምን ያህል አቅምና ምን ያህል ሀይል እንዳላት በዚህ እንኳን የምናይባት ሂደት አለ ማለት ነው። ምክንያቱም በሷ ሂደት እንግዲህ በጣም ልዩ የሆነ ድግስ እና ልዩ የሆነ የሰዎቹ የባለቤት የእናትና የአባት ትልቅ የሆነ የአእምሮ ደስታን የሚያዩበት ቀን ነው ማለት ነው። ስለዚህ ከዚህ ጋርም ተያይዞ እንግዲህ በጣም ብዙ ሂደቶችን የምናይበት ሂደት አለ ማለት ነው። በቁጥሮች ማለት ነው እና በከፍተኛ ሁኔታ እያንዳንዱን ነገር ለማየት እና ለመረዳትም በጣም እንሞክራለን ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ እውቀታችንን ሆነ ልምዳችንን በጣም ጥሩ በሆነ እንጂ የምናይበት ሂደት አለ ማለት ነው። ስለዚህ በጣም በተቻለ መጠን እና በተቻለ ሂደት እንግዲህ እያንዳንዱን ነገር ለመቀየር እና ለመተግበር ብዙ ብንለፋም ብዙ ብንጥርም እንግዲህ አንዳንዱ የቁጥር ሂደቶችም በሚገባ አብረውን የሚሄዱበት ሂደት አለ ማለት ነው። ስለዚህ እንግዲህ ለምሳሌ በትንሹ እንኳን ስናይ ትንሿን እንኳን የቁጥር ሂደትን ስንመለከት በጣም ደስ የሚል የመጀመሪያ የመቁጠር ሂደት ነው። ድሮ ቁጥሯን በሚገባ የምናይበት ሂደት አለ ማለት ስለዚህ የዚህን የቁጥር ሂደት ስናይ እንግዲህ በጣም በከፍተኛ ሁኔታ ለየት ባለ የእውቀት ድማማዊ ደግሞ የእውቀት ምልከታ ጥሩ የሆነ ግንዛቤን ልናይና ልንረዳ የምንችልበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ጥሩ ግንዛቤና ጥሩ እውቀትን ከያዝን እያንዳንዱን ነገር በጥሩ እውቀት እና በጥሩ ልምድ ልንቀይር የምንችልበት ሂደትም ስላለ ይሄንን በደንብ ተረድተን እያንዳንዱ ነገር እውቀትና ግንዛቤንም እንዲሁ ይዘን ጥሩ ሂደት ወይም ደግሞ ጥሩ ምልከታንም በደንብ የምናይበት እውነት አለ ማለት ነው። ስለዚህ እያንዳንዱን ነገር በደንብ ሰራርተን እና በደንብ አይተን ጥሩ የሆነ ምልከታ እንዲኖረን እና ጥሩ የሆነ ግንዛቤ እንዲኖረን ማድረግ የምንችልበትን ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እያንዳንዱን ነገር ለማወቅ እና ለመረዳት ስንፈልግ እንግዲህ ብዙ ጊዜ ብዙ ነገሮችን እያየን እና ብዙ ነገሮችን እየተረዳነው ብዙ የምንቀጥልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በዋናነት እያንዳንዱን ውሳኔና እያንዳንዱን ብልሃት ስንመለከት ከፍተኛ የሆነ ጥንቃቄና እና ከፍተኛ የሆነ አስተሳሰብ የምናደርግበት ሂደት አለ ማለት ነው። ስለዚህ ይሄንን ደግሞ በጣም በጥሩ መንገድ ለማየት እና ለመገንዘብ የምንፈልግበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር አውቀን እንዲሁም ደግሞ ተረድተን እያንዳንዱን የሂደት የሁኔታ ሂደትን እንግዲህ በደንብ ከካወቅንና ከተረዳን በኋላ ብዙ ነገሮችን ልናውቅና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ በዋናነት እያንዳንዱን ነገር በጥሩ አእምሮና በጥሩ አስተሳሰብ ከሄድን እንግዲህ ብዙ ነገሮችን ልንቀይርና ብዙ ነገሮችን ልንተገብር የምንችልበት ሂደት አለ ማለት ነው። ስለዚህ በዋናነት እያንዳንዱን እውቀታችንን በተሻለ

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ ሴት ልጅ? የሚል ነው እንግዲህ ሴት ልጅን ስንመለከት ያው እንግዲህ ለወንድ ልጅ ግራ ጎን የምንላት ወይም ደግሞ በሚገባ ንግስት የምንላት ሂደት አለ ማለት ነው። እንግዲህ ሴት ልጅ እንግዲህ በጣም ከፍተኛ ሁኔታ ብዙ ግንዛቤና ብዙ እውቀት ያላት ወይም ደግሞ በጣም ብላተኛ እንደመሆኑ መጠን እንግዲህ ብዙ ነገሮችን የመቀየር አቅም ያላት እህት ነች። እህታችን ነች ማለት ነው። እንዲሁ ደግሞ ከፍተኛ የሆነች እናታችን ሆነች ማለት ነው። ስለዚህ ሴት ልጅን እንግዲህ በጣም የሚገባ ትልቅ የሆነ እንክብካቤና ትልቅ የሆነ ክብር መስጠት እንግዲህ በጣም ይኖርብናል። እና ይገባናል ማለት ነው። ምክንያቱም እኛ ለመኖራችን ለምሳሌ እኔ አሁን ወንድ ነኝ እንግዲህ ወንድ ለመሆኔ እንግዲህ በሚገባ ከእናቴ በመወለዴ ነው። እንግዲህ እዚህ ጋር ያለሁት እና ይሄ ደግሞ በጣም ትልቅ የሆነ በረከት ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ሴት ነው በጣም በከፍተኛ ሁኔታ ማመስገን እንዲሁም ደግሞ በሚገባ ቀሪ ህይወቷን በሚገባ ጥሩ አድርግቶ ማኖር በጣም በጣም ይኖርብናል። ብዬ አስባለሁ ምክንያቱም በጣም እያንዳንዱን ነገር ለማወቅ እና ለመረዳት ስንፈልግ እያንዳንዱን ነገር ልንረዳ የምንችልበትን ሂደት ስላለ እያንዳዱ እውቀታችንን በጣም በጥሩ ሂደት እንግዲህ እህታችንን በጣም በጥሩ መንገድ ደግሞ እናታችንን ማክበር እና ሴት ልጅ እንዳጠቃላይ የማከብር ይኖርብናል። ማለት ነው። ስለዚህ በጣም ጥሩ ግንዛቤ ጥሩ እውቀት እንግዲህ ይዘን በሚገባ እህቶቻችንን በደንብ መርዳትና ማገዝ እንዲሁ ደግሞ ከሚታሰበው በላይ እህቶቻችን እንግዲህ አይደለም ሊረዱ በጣም በከፍተኛ ሁኔታ እንደውም ወንዶችንም እየረዱ ያሉበት ሂደት አለ። እና የዚህ የጥንካሬ ሂደት ነው እንግዲህ እህቶቻችን ደግሞ እናታችን ማለት ነው። ስለዚህ በጣም በከፍተኛ ሁኔታ እንግዲህ ሴት ልጅን በጥሩ መንገድ በተቻለ መጠን እና በተቻለ አቅም በሚገባ ማገዝም ሆነ ለእያአንዳንዱ ነገር ከጎንዋ መሰለፍ በጣም ከፍተኛ የሆነ ነገር ነው። ብዬ ነው የማምነው ምክንያቱም ብዙ ጊዜ ለእያንዳንዱ ነገር እንግዲህ በጣም በከፍተኛ ሁኔታ ያው ወንድ ልጅ ቢጠራም በከፍተኛ ሁኔታ ከስር ያለውን ሂደት እንግዲህ እህቶቻችን ወይም ደግሞ እናቶቻችን ሴት ልጅ ናቸው። እንግዲህ በሚገባ አብረውን ጥሩ የውሳኔ ሂደትንም እንድንወስን የሚያደርጉን ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄንን በደንብ አይተንና ተረድተን ለእያንዳንዱ ሂደት በደንብ የምናውቁበት እውነት ሁነት ማለት ነው። ስለዚህ እህቶቻችንን እንግዲህ በጣም በከፍተኛ ሁኔታ መንከባከብ እንዲሁ ደግሞ ማክበርና በሚገባ የተሻለ ህይወት እንዲኖሩ ማገዝና መርዳት በዋነኝነት ትልቁ በረከት ነው። ብዬ ነው የማስረው እኔ እንደምረዳው ማት ምክንያቱም እንግዲህ ሴት ልጆችን ስናይ ያው እኛን ለማሳደግ ወንድ ልጅን በሚገባ እንደ አባትነት በሚገባ ቢለፋበትም እንግዲህ ያው በጣም እኔ እንጃ ብቻ ድርሻውን በጣም የምትወስድ ይመስለኛል። እናታችን እና ያው እንደየሁኔቱ ቢለያይም ስለዚህ እንግዲህ በጣም ከፍተኛ ሁኔታ እህቶቻችን በጣም ትልቅ የሆነ ብላተኛ ስለሆኑ እንዲሁ ደግሞ በጣም ብዙ ጊዜ ያው ሴት ልጅ በተፈጥሮ ተስፋ የማትቆጥበት የማትቆጥር የማትቆጥርበት ሂደት አለና እንግዲህ ተስፋ ባለመቁረጥ ውስጥ እንግዲህ ብዙ ነገርን የመቀየር ሂደትን ከ ወንድ ጋር የምታደርግበት ሂደት በጣም ከፍተኛ የሆነ ተስፋ ሳይቆርጡ የፈለጉበት የህይወት ደረጃ ላይ ሊደርሱ የሚችሉበትን መርህ ይዛ የምትነሳበት እና በጣም በከፍተኛ ሁኔታ ጥሩ እንቅስቃሴ የምታደርግበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ በጣም ልዩ የሆነ እንቅስቃሴ እና ልዩ የሆነ ግንዛቤን የምታደርግበት ሂደት አለ ማለት ነው። ስለዚህም እንግዲህ በጣም ከፍተኛ የሆነ ደስታንና ስሜትን የሚሰጥ ነገር ነው። ብዬ ነው የማምነው እና ስለዚህ እያንዳንዱ ሂደታችንን በጣም በጣም በጥሩ መንገድና በጥሩ ግንዛቤ ስልና ልናስተካክረኝ ወይም ደግሞ ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ጥሩ የሆነ ግንዛቤና እውቀትንም በተቻለ መጠን የምንይዝበትን የምንረዳበት ሂደት አለ ማለት ነው። ስለዚህ አንዳንድ ውበታችንን እና ልምዳችንን በተቻለ መጠን ጥሩ የሆነ ግንዛቤ ሂደትን በደንብ የምናይበትና የምንተነትንበት ሂደት ይኑረዋል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ጥሩ እውቀትና ጥሩ ልምድን ያላት እህታችንን ደግሞ እናታችንን በደንብ መንከባከብና በሚገባ ማገዝ ትልቁን ቦታን አድርሻ ይይዛል ማለት ነው። እና እንደ አጠቃላይ ልዩ የሆነ ክብርና ልዩ የሆነ ምስጋናን በደንብ ማቅረብ እንዲሁም ደግሞ በተቻለን አቅም መርዳት እንግዲህ በዋነኝነት ቦታውን ይይዛ። ብዬ አስባለሁ። ስለዚህ ይሄንን በደንብ ካደረግን እንግዲህ ጥሩ የሆነ ህይወታችንን በደስታ የምንኖርበት ሂደት አለ ማለት ነው። ስለዚህ ከዚህ ጋርም ተያይሮ በጣም ልዩ የሆነ እውቀት እና ልዩ የሆነ ግንዛቤንም በደንብ የምንይዝበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር እንግዲህ ጥልቅ የሆነ ምልከታንና ግንዛቤን እንደ አጠቃላይ የምንይዝበት ሂደት አለ። ማለት ነው ስለዚህ እዚጋም ተያይዞ በጣም ጥሩ እውቀትና ጥሩ ህልም ድልም በሚገባ የምናይበትና የምንረዳበት ሂደት አለ። ማለት ነው። ስለዚህ ይሄንን በደንብ አውቀን ብዙ ህይወታችንን ሊቀይሩ የሚችሉ ነገሮችን በሚገባ ከግንዛቤ ውስጥ ከተን መስራት እና በተቻለ መጠን እያንዳንዱን ነገር ማወቅም ትልቅ የሆነ ድርሻ ይወስዳል። ማለት ነው። ይሄን ይመስላል።

እሺ በጣም ጥሩ ቀጣይ ጥያቄ እንግዲህ የት የሚለውን ጥያቄ ነው። እንግዲህ የምናየው ግድያ ግድያት የሚለውን ስንመለከት በጣም በብዙ መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብዙ ጊዜ እያንዳንዱን ነገር የምንረዳበትና የምናይበት ሂደት በጣም ከፍተኛ እውነት የሚለያይበትና የብዙ ነገሮችን የምንቀይርበትም ሂደት ይኖራል ማለት ነው። ስለዚህ ከዚህ ገር ተያይዞ ብዙ ጊዜ ልናውቅ የሚገባን እና ልንሰራ የሚገባንን ሂደት እንግዲህ በደንብ ተረድተንና አውቀን እያንዳንዱን ሂደታችንን በተገቢው መንገድ ልንተገብርና ልንሰራ የሚገባን ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በጥሩ መንገድ እንግዲህ ለመስራትም ሆነ እያንዳንዱን ነገር ለመተግበር የት የሚለውን ሂደት ወይም ደግሞ በጣም ትክክለኛውን እውነታ ይዘን ወደተሻለ መንገድ የምንቀሳቀሽበት ሂደት መኖር አለበት ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ጥሩ የሆነ ግንዛቤንና እውቀትን በደንብ ይዘን እያንዳንዱን ሂደታችንን የተሻለ ሂደት የምናደርግበት እውነት አለም አለው። ስለዚህ ከዚህ እያዘይዞ እንግዲህ በጣም እውቀታችንን እና ልምዳችንን በተቻለ መጠን የተሻለ አድርገን ወይም ደግሞ በጣም በጥሩ መንገድ ልናንቀሳቅሰው ወይም ደግሞ በጣም በጥሩ መንገድ ልናኖርበት የሚገባንን ህይወት እንግዲህ በደንብ አይተንና በደንብ ተረድተን እያንዳንዱን ነገር ልንተነተን ደግሞ ልንረዳ የምንችልበት እውነት አለ ማለት ነው። ስለዚህ ከዚጋም ተያይዞ በጣም ትልቅ የሆነ ግንዛቤ እና ትልቅ የሆነ እውቀትን በደንብ ልናይና ልንረዳ የምንችልበት ሂደትም እንዳለ በደንብ ማወቅ ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዘው በጣም ጥሩ የሆነ እና ጥሩ የሆነ ግንዛቤን እንግዲህ ከየት የሚለው ወይም ደግሞ የት የሚለውን ግንዛቤ በደንብ ልንረዳና ልናውቅ ይገባናል ማለት ነው። ስለዚህ እያንዳንዱን እውቀታችንን እና ልምዳችንን በከፍተኛ ሁኔታ ልንረዳበት የምንችለውን ትልቁን ግንዛቤችንን ማየት እና መተንተን በዋነኝነት ያስፈልጋል ማለት ነው። ስለዚህ እያንዳንዱን ነገር አውቀን እናጠራርተን ብዙ ጊዜ እውቀታችንን በጣም በከፍተኛ እየሰፋና እየጠረከረ በሄደ ቁጥር ለእያንዳንዱ ነገር እንግዲህ ብዙ ነገሮች ስነገሩን ብዙ ነገሮችን ለማወቅ እንግዲህ የት አካባቢ ነው የሚገኘው ወይም ደግሞ የት ነው የሚለውን በደንብ ልናይና ልንረዳ የምንችልበት ሂደት መኖር አለበት ማለት ነው። ስለዚህ የት የሚለውን የጥያቄ ሂደት በደንብ አሰላስለና በደንብ ተረድተን መጠየቅ የሚኖርብን ሂደት መኖር አለበት ማለት ነው። ስለዚህ ከዚህ እያም ተይዞ በጣም ትልቅ የሆነ ግንዛቤንና እውቀትን ይዘን ሰዎችን በሚገባ በተቻለን አቅም ልንረዳው ወይም ደግሞ ልናገዝ የምንችልበትን ነገር መፍጠር በጣም ከፍተኛ ሁኔታ ትልቅ የሆነ ትምህርትና ትልቅ የሆነ ግንዛቤ ይሆናል ብዬ አስባለሁ። ስለዚህ በደንብ ይሄንን ከተረዳንና ካወቅን እያንዳንዱን ነገር በተቻለ መጠን ብዙ ጊዜ ልናውቅና ልንረዳ የምንችልበት ሂደት እንግዲህ በዋነኛነት በጣም በከፍተኛ ሁኔታ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋርም ተያይዞ ይሄንን በደንብ ካወቅንና ከተረዳን እያንዳንዱን ልምዳችንንም መሆን አመለካከታችንን በተገቢው መንገድ ልናስኬድና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር የምታይዘው በጣም ጥሩ የሆነ ግንዛቤ እና ጥሩ የሆነ መልከታን በጥሩ መንገድ ልናይና ልንረዳ የምንችልበት ሂደት ስላለ ይህንን በደንብ አውቀን እያንዳንዱን ነገር ልንተገብር ምንችልበት እውነት አለ ማለት ነው። ስለዚህ ከዚህ ጋርም ተይዞ በጣም ልዩ የሆነ እንቅስቃሴ እና ልዩ የሆነ ልምድን የምናደርግበት ወይም ደግሞ የምንረዳበት ሂደትን በደንብ መፍጠር እና የእያንዳንዱ እውቀታችንን በተቻለ መጠን ጥሩ ግንዛቤና ጥሩ እውቀትን ይዘን በተቻለ መጠን ተግባራዊ ልናረግ የሚገባንን ነገር በደንብ ማየት እና በተንተን ይኖርብናል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀታችንን ሆነ ልምዳችንን በከፍተኛ ሁኔታ ልናይና ልንረዳ የምንችልበትን ሂደት በደንብ ማየት እና መገምገም ይኖርብናል ማለት ነው። ስለዚህ ከዚህ ያም ተያይዞ በጣም ጥሩ ግንዛቤን ከያዝን እንግዲህ ብዙ የእውቀት ደረጃዎችን ማየት እና መተንተን የሚገባን እና እውቀቶቻችንን በደንብ ልናውቅ እንንረዳ የምንችልበትን ትልቁን ግንዛቤ የምናይበት ሂደት መኖር አለበት ማለት ነው። ስለዚህ እያንዳንዱ ልምዳችንን ከየትኛው ልነሳ ወይን ደግሞ ከየቱ ሊጀምር የሚለውን በደንብ ማወቅ ይኖርብናል ማለት ነው። ምክንያቱም ዘለን መሃል ላይ ብንገባ ወደፊትም አንሄድ ወደኋላም አንሄድ ግራ ተጋግተን የምንቀመጥበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ ግራ እንዳንጋባ እንግዲህ ከየት ልጀምረው ወይም ደግሞ የትኛውን ላሳካው የሚለውን በደንብ ልናውቅና ልንመረዳ ይገባናል ማለት ነው። ስለዚህ ይሄንን በደንብ ካወቅንና ከተረዳን በኋላ ብዙ ልምድ ያለውን ሂደትም ደግሞ ብዙ እውቀት ያለውን የሙያ ሂደትን በደንብ ልናይና ልንረዳ እንግዲህ በዋናነት ይገባና ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ እውቀታችንን ደስ በሚል መንገድ እንግዲህ የት ያለነውን ወይም ደግሞ የት ነው የምንሰራው የሚለውን በደንብ አውቀንና ተረተን ወደ ስራው አለም የምንገባበት ህይወት አለም ማለት ነው። ስለዚህ ይሄንን በደንብ ከተረዳን እያንዳንዱ ሂደታችን በጥሩ መንገድ ሊጨርሰው ይሆናል በጥሩ መንገድ ላንከላውን እንችላለን ብዬ አስባለሁ። እና እንደ አጠቃላይ ይሄንን በደንብ ማየትና መተንተን ይኖርብናል ማለት ነው። ስለዚህ የት የሚለውን የእሳቤ ሂደት በደንብ መመልከት ይኖርብናል

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ ምን የሚል ነው? እንግዲህ ያው ብዙ ጊዜ በኑሮ ሂደታችን ወይም ደግሞ በስራ ሂደታችን እንዲሁም በአኗኗር ህይወታችን እንግዲህ። ያልሰማነው ነገር ወይም ደግሞ ያልተረዳነው ነገር ሊኖር ይችላልና ለምሳሌ የሆነ ሰው የሆነ ነገር ሲናገር ስንሰማ ስለኛ ምን አልክ የምንለው ወይም ደግሞ ምንድነው ምትለው የሚለውን በደንብ ማየት ሚችልበት ይሄዳል አለ ማለት ነው። ስለዚህ ምን ብለን ምንጠይቅበት ሂደት ይኖራል ማለት ነው። ምክንያቱም እንግዲህ ብዙ ጊዜ ሰዎች በተለያየ መንገድ ሰማችንን ሲያነሱ እንሰማለን የሚለው ደግሞ በተለያየ መንገድ የሆነ ነገር ነግረውን ካልሰማን እንግዲህ ምን አልከኝ የሚለውን ንግግር እንደ አጠቃላይ የምናይበት ሂደት አለ ማለት ነው። ስለዚህ እንግዲህ በጣም በከፍተኛ ሁኔታ ምን የሚለውንም ደግሞ በጣም በጥሩ መንገድ የምናይበትን እያንዳንዱን ሂደታችንን በደንብ ልናውቅ እና ልንረዳ የምንችልበትን እንግዲህ በዋናነት እያንዳንዱን ሂደት እንግዲህ በደንብ ልናይና ልንረዳ የምንችልበትንም በደብ ማወቅ ይኖርብናል ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን ብዙ እውቀቶችን እና ብዙ ልምዶችን በደንብ አይተን ልንረዳ ምንችለው መሆኑን በደንብ ማወቅ አለብን ማለት ነው። ስለዚህ ብዙ ጊዜ ምን አልከኝ ወይም ደግሞ ምን የሚለውን የንግግር ሂደት ወይም ደግሞ ያነጋገር ሂደትን በደንብ ልናውቅ እና ልንረዳም ይገባናል ብዬ አስባለሁ ስለዚህ ይህንን በደንብ ካወቅና ከተረዳን በዋናነት እያንዳንዱን ልምዳችንን እና ግንዛቤያችንን በደንብ ምናይበት ሁኔታ አለ ማለት ነው። ስለዚህ ከዚህ አንፃር ለየት ያለ እውቀት እና ለየት ያለ ግንዛቤ ቢያስፈልገንም እንግዲህ በጣም ባለን ሂደት ወይም ባለን የእውቀት ደረጃ የምናይበት ሁነት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ እንግዲህ ይህን በደብ ካየንና ከተረዳን በኋላ በጣም ጥሩ የሆነ ግንዛቤና ጥሩ የሆነ ልምድን የምናካበትበት ሂደት አለ ማለት ነው። እንዲሁ ደግሞ ያላወቅነው ወይም ደግሞ ያልተረዳነውን እዚህ ጋር ምንድነው ያልከው ሚለውን በደንብ ልንጠይቅና ልንረዳ ይገባና ማለት ነው። ስለዚህ ከዚህ አንፃር ትልቅ የሆነ የእውቀት ምልከታንም በደንብ ምናይበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ሂደት በጣም ጥሩ የሆነ አካሄድ ወይም ደግሞ ጥሩ የሆነ ምልከታንም በደንብ ልናይና ልረዳ ይገባናል ማለት ነው። ስለዚህ ከዚህ አንፃር እንግዲህ በዋናነት እያንዳንዱን የስራ ሂደትና የሙያ ሂደትን በጥሩ ግንዛቤ እና በጥሩ እውቀት ልናይና ልንረዳ የምንችልበትን በደንብ ማሰብና ማሰላሰል ይኖርብናል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ ልምዳችንን እና እውቀታችንን በጥሩ መንገድ ምን ያህል እውቀትና ምን ያህል ልምድ እንዳለንም ራሳችንን ልንገምግም ምንችልበት ሂደት አለ ማለት ነው። ስለዚህ ይሄንንም በጣም በጥሩ መንገድ የምናይበት ሂደት መኖር አለበት ራሳችንን ማለት ነው። ምክንያቱም ብዙ ጊዜ የምንሰራውን ስራ እና የምንሰራውን የግንዛቤ ሂደት እንግዲህ በጣም በከፍተኛ ሁኔታ ልናሻሽል ወይም ደግሞ ጥሩ አካሄድ ልናስኬድ የምንችለው በሚገባ ራሳችን ምን ያህል አቅም እንዳለና ምን ያህል ትልቅ የሆነ እውቀት እንዳለን ይህንንም በጣም በግንዛቤ መልኩ ልናየውና ልንረዳው የምንችልበት ሂደት መኖር አለበት ማለት ነው። ስለዚህ ከዚህ አንፃር እንግዲህ ጥሩ የሆነ እንቅስቃሴ እና ጥሩ የሆነ ልምንድን በተቻለ መጠን ልናሳካው የምንችለውን ነገር በደንብ መተግበር ይኖርብናል ማለት ነው። ስለዚህ እንደ አጠቃላይ ይህንን ልዩ የሆነ የራሳችንን የማወቅ ወይም ደግሞ ማንነታችንን የማወቅ ሂደት በከፍተኛ ሁኔታ ልንረዳ ወይንም ደግሞ ልንማር የምንችልበትን ትልቁን ግንዛቤና ትልቁን አመለካከት እንግዲህ በደንብ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ለየት ያለ እውቀታችንን እንግዲህ ተጠቅመን ወይም ደግሞ አመለካከታችንን ተጠቅመን በጣም በከፍተኛው ሁኔታ እያንዳንዱን ነገር ልናይና ልንረዳ የምንችልበትን ሂደት በጣም በከፍተኛ ሁኔታ ምንማርበት እና የምንረከበት ሂደት በደንብ መኖር አለበት ብዬ አምናለሁ። ስለዚህ ከዚህ ጋር ተያይዞ እንግዲህ ለየት ያለ እውቀታችንን ምልከታችንን በደንብ የምናይበት ሂደት አለማለት ነው። ስለዚህ በዋናነት እያንዳንዱን ሂደት ስንመለከት ያው ከፍተኛ የሆነ እውቀት እና ከፍተኛ የሆነ ልምድን ስንጀምርና ስንዝ በሚገባ እሷን የተሻለ ነገር ለማድረስ ስሞክር በጣም ከፍተኛ ግንዛቤና ከፍተኛ የሆነ እንቅስቃሴ የምናደርግበት ሂደት መኖር አለበት። ማለትም ስለዚህ በጣም በጥሩ መንገድ እና በጥሩ ሂደት እንግዲህ የጀመርነው የማንነታችን ስራውን ደግሞ እኛ ማን እንደሆንም በደንብ አውቀን እና እኛ አቅማችን ምን ያህል ይንቀሳቀሳል ወይም ደግሞ አቅማችን ምን ያህል ነው የሚለውን በደንብ ማየት እና መተንተን በጣም ዋነኝነት ቦታውን የሚይዝበት ሂደት አለ ማለት ነው። ስለዚህ ይህንንም መተንተን እንግዲህ በጣም ትልቅ ነገር ነው ብዬ አውራለሁ። ስለዚህ ይሄንን ከተነተነው ደግሞ ስለዚህ ጉዳይ ካወቅን በደብ እያንዳንዱን ነገር ተግባራዊ ለማድረግ ወይም ደግሞ ምልክት ያለውን የአሰራር ሂደት ወይ ሂሳባዊ ሂደትን ካከናወንን ብዙ ነገሮችን ልንቀይርና ብዙ ነገሮችን በተግባራዊነት ልናሳድግ ምንችልበት ሂደት መኖር አለበት ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን እውቀታችንን እና ልምዳችንን በደንብ ካየንና ከተረዳን በኋላ እንግዲህ ብዙ ብዙ የምንላቸውን የሙያ ሂደቶችን በደንብ አውቀን እና ተረተን ለእያንዳንዱ ነገር የትልቅ የሆነ ግንዛቤንም በደንብ የምንረዳበት ሂደት መኖር አለበት ማለት ነው። ስለዚህ እንደ አጠቃላይ ይሄንን ካወቅንና ከተረዳን በዋናነት እያንዳንዱን ነገር እናያለን ማለት ነው። ይሄን ይመስላል እንደ አጠቃላይ ስንመለከተው የዚህን የኑሮ ሂደት ወይም ደግሞ ያሰላል

እሺ በጣም ጥሩ ቀጣዩ ጥያቄ ዘጠኝ ነው እንግዲህ ዘጠኝን ስንመለከት ያው ዘጠኝ እንግዲህ ከቁጥሮቹ ውስጥ እንግዲህ ያው በሚገባ እንግዲህ ከስምንት እና ከአስር መሃል ያለው የቁጥር ሂደት ነው። እንግዲህ ዘጠኝ ስንመለከት ያው እንግዲህ ዘጠኝ ከቁጥሮቹ በተለይ በተለይ ከአንድ እስከ አስር ያሉ ቁጥሮች ውስጥ እንግዲህ በጣም ከፍተኛ ድርሻ ያለው ወይም ደግሞ ልክ እንደነሱ ሁሉ አቅም ያለው እንዲሁ ደግሞ ወጣ ነው። ከፍተኛ የሆነ የልክ እነሱ በሚያደርጉት ሁሉ ይሄም የቁጥር ሂደት እንግዲህ አንድ ላይ ተደማምሮ በጣም ጥሩ የሆነ ቁጥር ነው። ደግሞ እያንዳንዱ ሂደትን ቁጥር የሚያመጣልን የምንፈልገውን ያህል ቁጥር የምናውቅበትና የምንረዳበትም ሂደት አለ ማለት ነው። ስለዚህ እንግዲህ በጣም ብዙ ጊዜ ቁጥሮችን ስናይ እንግዲህ እያንዳንዱ ቁጥሮች ቀለል አድርጌታል እናያቸው እንችላለን ግን በጣም ከፍተኛ የሆነ ጥቅማቸውን በተወሰነ መንገድ ብንገልጸው እንግዲህ በጣም ብዙ ነገሮችን የምናውቅበት ሂደት አለማለት ነው። ለምሳሌ በቀላሉ እንኳን ያለንንም የገንዘብ መጠን እና የምናገኘውን ሂደት እንኳን ለማወቅ እነኚህ ቁጥር በሚገባ ደማምረን ቀንሰን ሊሆን ይችላል አባስተን ሊሆን ይችላል በሚገባ ቁጥሮች እንግዲህ በደንብ ወደ ግራ ወደ ቀኝ አምታተን ነው እንግዲህ መልሱን የምናገኘው ማለት ነው። ስለዚህ ቁጥሮች በጣም በከፍተኛ ሁኔታ እንግዲህ ቁጥር ባይኖር እንግዲህ ምንም ልናውቅ የምንችልበት ሂደት አይኖርም ማለት ነው። ስለዚህ ከዚህ ጋርም ተያይዞ በጣም ቁጥር መኖሩ ትልቅ የሆነ ግንዛቤና እውቀትን በደንብ የምንይዝበት እውነት አለ ማለት ነው። ስለዚህ በደንብ ይሄንን ከተረዳን እናካወቅን እያንዳንዱ ሂደታችንን በተቻለ መጠን በተቻለ እውቀት እና በተቻለ ልምድ የምናይበትና የምንረዳበት ሂደት መኖር አለበት ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብዙ የእውቀት ግንዛቤያችንን ከፍተኛ በምናደርግበት ሂደት እንግዲህ እያንዳንዱ ልምዳችንን እና እውቀታችንን በተቻለ መጠን ልናወራ ልንረዳ የሚገባን ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ እንግዲህ ልዩ የሆነ ግንዛቤ ልዩ የሆነ አመለካከትና የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ጥሩ የሆነ እንቅስቃሴ እና ጥሩ የሆነ ልምድ ባለው የባለሙያ ሂደት ወይም ደግሞ ሰዎች ሂደት እንግዲህ ከፍተኛ የሆነ ሙያዊ ሂደት ወይም ደግሞ ሙያዊ ስነልቦናን የምናይበት ሂደት አለማለፍ ነው። ስለዚህ ከዚህ አንፃር በጣም በከፍተኛ ሁኔታ ልናውቅ እና ልንረዳ የሚገባ ሂደት አለማለት ነው። ስለዚህ እያለ አለን የስራ ሂደት እና የልምድ ሂደት እንግዲህ በደንብ ልናይና እንረዳ የሚገባን ሂደት መኖር አለበት ማለት ነው። ስለዚህ በዋናነት እያንዳንዱ ልምዳችንን እና ግንዛቤያችንን በደንብ ካወቀና ካተረዳን በኋላ ለእያንዳንዱ እውቀት እና ለእያንዳንዱ ልምድ ከፍተኛ የሆነ መልከታችንን የምናይበትን የምንረዳበት ሂደት መኖር አለበት ማለት ነው። ስለዚህ እያንዳንዱ እውቀታችንን እንግዲህ በጣም በጣም በጥሩ መንገድ ልናውቅና ልንረዳ የምንችልበትን ሂደት በደንብ መፍጠር ይኖርብናል ማለት ነው። ስለዚህ በዋናነት በዋናነት ስናይ እንግዲህ የቁጥሩን ሂደት እንግዲህ ስንመለከተው በጣም ከፍተኛ ጥቅም እና ከፍተኛ ግንዛቤን ሊፈቅድን ነው የሚችል የቁጥር ሂደት እንደመሆኑ መጠን እንግዲህ ለምሳሌ ይህን ዘጠኝ ቁጥር ለብቻ አውጥተን ሌሎች ብቻ ቢሆኑ እንግዲህ ዘጠኝ ያለበትን የቁጥር ሂደት ለማንበብ ራሱ ምንም ለማድረግ የምንችልበት ሂደት አይኖርም ማለት ነው። ስለዚህ ዘጠኝ መኖሯ እንግዲህ በጣም በከፍተኛ ሁኔታ ልናይ የምንችልበት ሂደት አለ ማለት ነው። ለምሳሌ ብዙ ቁጥሮችን ሳይል ለምሳሌ ዘጠኝ መቶ ዘጠና ዘጠኝ ብንል ወደ አንድ ሺህ ለመግባት እንግዲህ ያው አንድ ቁጥር ነው የቀረው ማለት ነው ስለዚህ እንግዲህ የዚች የዘጠኝ እንግዲህ አቅም ምን ያህል እንደሆነ ማወቅ እንችላለን ማለት ነው። ምክንያቱም እንግዲህ ሰው ሁሉ ቁጥር በሚገባ ቁጥር ጥሩ የሆነ ሂደት ሂዳ እንግዲህ አንድ ቁጥር ላይ ሲደርስ ያቋታቱኝ ደግሞ ያልሆነበት ሂደት አላማ አንስቶ ስለዚህ ይሄንን እንግዲህ በጣም በጥሩ መንገድ ልናይ እና ልንረዳም የምንችልበት ሂደት መኖር አለበት ማለት ነው። ስለዚህ በጣም ከፍተኛ የሆኑ ቁጥሮችን በደንብ የምናይበት እና የምንረዳበት እንረዳበት ሂደት አለማለት ስለዚህ ማንኛውንም የንግድ ሂደትንም ሆነ የስራ ሂደትንም የትኛውም ቦታ ላይ እንግዲህ በቁጥሮች ብዙ ነገሮች የሚሰሩበትና ብዙ እውቀቶችን እያዙበት እንዲሁ ደግሞ ብዙ ሊታወቁ የሚገባቸው ነገር በሚገባ ቁጥሮች የሚታወቅበት ሂደት አለ ማለት ነው። ስለዚህ ከዚህ ጋርም ተይዞ በጣም ልዩ የሆነ ግንዛቤና እውቀትን ይዘን ወደ ቀጣይ ስራችን ደግሞ ወደ ቀጣይ ምርከታችንም የምንሄድበት ሂደት አለማለት ስለዚህ እንደ አጠቃላይ ይሄንን በደንብ የቁጥሩን ሂደት ከተረዳና ካወቅን ለየት ባለ መንገድ ብዙ ነገሮችን ልንቀይርና ልንረዳ የምንችልበት ሂደት አለው አልፈው ስለዚህ እንደ አጠቃላይ ይሄንን በደንብ ካወቅንና ከተረዳን በጣም ብዙ ብዙ ሂደቶችን ልናይና ልንረዳ የምንችልበትም ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ ይሄንን እውቀታችንን እና ልምዳችንን ስናይ እንግዲህ በጣም ከፍተኛ ሁኔታ ብዙ ነገሮችን የምናውቅበት ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ ይሄንን ከተረዳና ካወቅን በኋላ እንግዲህ የቁጥሮችን ምን ያህል ጥቅማቸውንም ደግሞ ምን ያህል ሊያስፈልጉ እንደሚችሉ በደንብ ያየንበትና የተረዳንበት ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ ይህንን ጥሩ ግንዛቤና ጥሩ እውቀት በሚገባ ስናከናውነኝ ደግሞ በጥሩ ሂደታችን የምናይበት እውነት አለ ማለት ነው። ስለዚህ እንደ አጠቃላይ ይሄንን በጣም በጥሩ መንገድ እና በጥሩ መንገድ ሰራርተን ወደ ቀጣዩ የስራ ህይወታችን ምን ይሆናል ማለት ነው። እንደ አጠቃላይ እንግዲህ የነኚህ ቁጥሮች ሂደት ወይም ደግሞ ቁጥር በጣም ትልቅ የሆነ አቅም እንዳላት

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ አስር ነው እንግዲህ አስርን ስንመለከት ያው የቁጥሮች የመጨረሻው ወይም ደግሞ የቁጥሮች የመጨረሻ ሳይሆን ያው እንግዲህ የአንድ ቤት የምንላቸው ቁጥር ሄዶች እንግዲህ በሚገባ የሚጀምርበት የት አለ ማለት ነው። እንግዲህ አንድ ቤት የአስር ቤት የምንለው እንግዲህ በሚገባ የአስር ቤት የምንገባበት ሂደት አለ ማለት ነው። ይህ ያው በጣም በከፍተኛ ሁኔታ እንግዲህ እንደዚህ ያሉ ቁጥሮችን በጣም በተነታን የለንም የሚገባን ሂደት አለ ማለት ነው። እንግዲህ በጣም ብዙ ጊዜ የመጀመሪያውን ስንመላከት ለምሳሌ ከአንድ እስከ አስር ያሉትን የአንድ ቤት የምንላቸው ሂደት አለ ከአንድ እስከ ዘጠኝ ያሉትን ማለት ነው። እዚህ ጋር አስር እስከ ሃያ አራት ደግሞ የአስር ቤት የምንላቸውን ግን እንዲሁም ደግሞ የአንድ ቤት አስር ቤት የመቶ ቤት የሺህ ቤት የአስር ሺህ ቤት እያልን እንቀጥላለን ማለት ነው። ስለዚህ እነኚህን የምንላቸውን ሂደቶች እንግዲህ በጣም በከፍተኛ ሁኔታ የሚጠቅሙን ሂደት አለ ማለት ነው። ምክንያቱም ለአሁን ቀለል ያለው ይመስሉናል እንጂ በጣም ከፍተኛ የሆነ ጥቅም የያዙ ናቸው ማለት ነው። ምክንያቱም ብዙ ጊዜ እንግዲህ ቁጥሮችን ሲንጀምር ያው በከፍተኛ ሁኔታ ተለቅ ካለ ተለቅ ካለ ሊሆንም የሚችልበት ሂደት አለ ማለት ነው። እንግዲህ በጣም ብዙ ቁጥሮች ሲደረደሩና በጣም ብዙ ቁጥሮች ሲደማመሩ ምን ያህል እንደሆነ ለማወቅ በጣም ከፍተኛ የሆነ እውቀት ያለው ሰው የሚያስፈልገው ይመስለናል ማለት ነው። ምክንያቱም እቺን የአንድ ቤት አስር ቤት የመቶ ቤት የ ሺህ ቤት የአስር ሺህ ቤት የመቶ ሺህ ቤት እያለን የአንድ ሚሊየን እያለን የምንቀጥላትን ይቺን ቀላል አሁን ነገር ባለማወቅ በጣም ቁጥሩን ለማንበብ የሚቸገሩበት ሂደት ይኖራል ማለት ነው። ስለዚህ እንግዲህ ትናንሽ ነገሮች ጥቃቅን የሚመስለውን በጣም ባለማወቅ ሂደት ውስጥ ከፍተኛ የሆነ ጉዳት የሚያደርሱብን ሂደት አለ ማለት ነው። ስለዚህ ለምሳሌ የተለያዩ ብሮችን ስን ተሳስተን በተለያየ ቦታ ልንልክ እንችላለን ቁጥሮቹን በባለማወቅ ባለማወቅ በርካታ ብሮች ማለት ነው። እንዲሁም ደግሞ በጣም ብዙ ነገሮችን ልንሰሳት የሚችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ከፍተኛ ሁኔታ የነኚህን የቁጥር ሂደቶች እንግዲህ ወይም ደግሞ ለምሳሌ እንዳለው አስር ቁጥርንም በደንብ ልናውቃት የሚገባ ሂደት አለ ማለት ነው። ስለዚህ ከአንድ ቤት ጀምረን እስከ የአንድ ቤት የአስር ቤት ብለን እንደምንቆጥረው ሁሉ ጥሩ የሆነ የአቆጣጠር ሂደት እንግዲህ በጣም በሚገባ የምናይበት ሂደት አለማለት ነው። ስለዚህ እንግዲህ አንድ ቤት ስንል ያው ከአንድ ጀምሮ እስከ ዘጠኝ ያሉ ቁጥሮችን እናያለን ማለት ነው። ስለዚህ የአስር ቤት ደግሞ ስንል በሚገባ እንግዲህ ከአስር እስከም ዘጠና ዘጠኝ ያሉትን የምናይበት ሂደት አለ ማለት ነው። እንዲሁ ደግሞ የመቶ ቤት ስንል ከመቶ ጀምሮ እንግዲህ እስከ ዘጠኝ መቶ ዘጠና ዘጠኝ የምናይበት ሂደት አለ ማለት ነው። እንግዲህ የሺህ ቤት ስንል ያው ከአንድ ሺህ ጀምሮ እስከ ዘጠና ዘጠኝ ሺህ ቁጥር አለ ማለት ነው። እንዲሁም ደግሞ የመቶ ሺህ ስንል እንግዲህ ከመቶ ሺህ ጀምሮ እስከ ዘጠኝ መቶ ዘጠና ዘጠኝ ሺህ ቁጥር አለ ማለት ነው። ከዛ ደግሞ በሚገባ እንግዲህ ወደ መቶ ሺህ ወይንም ደግሞ መቶ ቤት ሺህ ቤት ያ አስር ሺ ቤት ብለን እንግዲህ መቶ ሺህ ቤት ካልን በኋላ የአንድ ሚሊየን ስንል ያው በሚገባ ከአንድ ሚሊየን ቀጥሎ ወደ የሚቀጥሉት ሂደቶች ደግሞ ወደ አስር ሚሊዮን የሚጠጉ ወይም ደግሞ ዘጠኝ ሚሊየን ዘጠኝ መቶ ዘጠና ዘጠኝ ሺህ የምናይበት ሂደት አለ ማለት ነው። ስለዚህ እንግዲህ ይሄ አሁን በጣም በጣም ትልቅ የሆነ በደንብ የምናይበት የቁጥር ሂደት ነው ማለት ነው። ያው በተወሰነ መንገድ ለመግለጽ እኔ ሞከርኩት እንጂ በጣም በጥልቀት ከገባንበት በጣም ብዙ ጊዜ እና ሰዓት የሚፈጅበትን ሂደት አለ ማለት ነው። ስለዚህ የነኚህን የቁጥር ሂደቶች እንግዲህ በትንሿ እንግዲህ ከአስር ጀምረን እንግዲህ የምናይበትን ሂደት በጣም ከፍተኛ የሆነ የቁጥር አቆጣጠር ሂደትን ልናውቅና ልንረዳ የምንችልበት ሂደት አለ ማለት ነው። ለምሳሌ የተለያየ ጭረቶች ሲገቡ የትጋ ሊገቡ ይችላሉ የሚለውንም ይሄንን በቀላሉ ልናውቅ የምንችልበት እንግዲህ እነኚህን የአንድ ቤት አስር ቤት ብለን የምንቆጥራቸውን የአቆጣጠር ሂደቶች በጣም ትልቅ የሆነ ቦታን ይይዛሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄንን በደንብ ካወቅና ከተረዳን እንግዲህ ብዙ ነገሮችን ልንቀይርና ልንረዳ የምንችልበት እውነት አለ ማለት ነው። ስለዚህ እንደ አጠቃላይ ይሄንን ካወቅና ከተረዳን በጣም የተሻለ ለውጥ እና የተሻለ ግንዛቤን የምንይዝበት ሂደት አለው ማለት ነው። እንደ አጠቃላይ ብዙ ነገሮችን ለመቀየር እና ብዙ ነገሮችን ለማወቅ እንግዲህ ይህንን የስራ ሂደት ወይም ደግሞ እያንዳንዱ የምልከታችንን ሂደት በደንብ ልናውቅና ልንረዳ የምንችልበት ሂደት መኖር አለበት ማለት ነው። እና አንድ አጠቃላይ ትልቅ የሆነ ግንዛቤና ትልቅ የሆነ ምልከታን የምናይበት ሂደት አለ ማለት ነው። በቁጥሮች በኩል ማለት ነው። እና እንደ አጠቃላይ ይሄንን ካወቅንና ከተረዳን ለእያንዳንዱ ምልከታ ለየት ያለ የሀሳብ አስተያየታችንን ጥሩ የሆነ ግንዛቤያችንን የምንይዝበትን የምንደረዳበትን ሂደት አለማንም ነው። ስለዚህ እንደ አጠቃላይ በርካታ እውቀቶችን እንዳያዝነው ሁሉ በርካታ ልምዶችንም በደንብ የምናይበት እውነት መኖር አለብን ማለት ነው። ስለዚህ እንደ አጠቃላይ ይሄንን እንግዲህ ልዩ የሆነ ግንዛቤና እውቀትን የምናይበት ሂደት አለ ማለት ነው። ይሄን ይመስላል እንግዲህ እንደ አጠቃላይ ስንመለከት የዚህ የቁጥር ሂደት ወይም ደግሞ የምናየው የቁጥር የአቆጣጠር ሂደት ይሄን ይመስላል እንደ አጠቃላይ ስናየው ማለት ነው። እና ይሄንን ግንዛቤ በደንብ በማየትና መረዳት የምንችልበት እውነት አለ ማለት ነው። ይሄን ይመስላል እንግዲህ በዋናነት ያቆጣጠር ሂደታችን

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ መስጊድ የሚል ነው እንግዲህ ያው መስጊድን ስንመለከት እንግዲህ በተለያየ የሂደት እንግዲህ በጣም ከፍተኛ ሁኔታ የምናይበት የሃይማኖት ቦታ ነው እንግዲህ መስጊድ ማለት እንግዲህ በሚገባ ያው በእስልምና ተከታዮች እንግዲህ በሚገባ የሚያዩበት እንግዲህ ከፈጣሪያቸው ጋ ወይም ደግሞ ከአላህ ጋር በሚገናኙበት ሂደት በጣም በከፍተኛ ሁኔታ ትልቅ የሆነ ትልቅ የሆነን የሃይማኖታዊ መንፈሳዊ ሂደትን የሚያከናውኑበት ሂደት አለ ማለትም ስለዚህ እንግዲህ በጣም በከፍተኛ ሁኔታ ያው አማኞች ወይም ደግሞ በሚገባ የእስልምናን እምነት በሚገባ የሚከተሉ በሀገራችን በጣም በከፍተኛ ሁኔታ አሉ እና በጣም ደስ የሚልበት ሂደት አለ ማለት ነው ስለዚህ እንግዲህ ያው በጣም ልዩ የሆነ የአመለካከት ሂደት እና ልዩ የሆነ የእሳቤ ሂደትን የሚያዩበት ሁነት በጣም አለ ማለት ነው ምክንያቱም እንግዲህ ያው መስጊድ ሲሄዱ እንግዲህ በጣም ከፍተኛ ሁኔታ እያንዳንዱን ወደ ፈጣሪ የሚመራችን ወይም ደግሞ ፈጣሪን ከፈጣሪ ጋር ጥሩ የሆነ ግንኙነት እንዲሁም ደግሞ የሚያስታርቃቸውን ሂደት እንግዲህ በጣም በከፍተኛ ሁኔታ በሚያስተምራቸው በመምህራቸው ደግሞ በኡስታዛቸው በሚገባ የሚማሩበት ሂደት አለ ማለት ነው እንዲሁም ደግሞ በጣም በከፍተኛ ሁኔታ እንግዲህ በየአካባቢያችንም የትላልቅ ሼካዎች የሚኖሩበት ሂደት አለ ማለት ነው እንግዲህ በጣም ሰዎችን የሚያግባቡ እንዲሁ ደግሞ ሰዎችን የሚያስታርቁ ሂደት አለ ማለት ነው ስለዚህ በጣም ለየት ባለ መንገድ እንግዲህ በሚገባ በጣም በጥሩ መንገድ የዚህ የመስጊድ ሂደት ወይም ደግሞ መስጊድን እንግዲህ በሚገባ የሚያዩበት ወይም ደግሞ በሚገባ የሚያመልኩበት ሂደት አለ ማለት ነው ስለዚህ የእምነት ቦታቸውም እንደመሆኑ መጠን በከፍተኛ ሁኔታ እንግዲህ ለየት ባለ መንገድ የተለያዩ ክብረ በዓላትም ሲኖሩ እንዲሁ ደግሞ የተለያዩ ጊዜ እንግዲህ የጾም ሂደት ሲሆን እንግዲህ በሚገባ ያው በጣም ከፍተኛ የሆነ ስግደት የሚኖርበት ሂደት አለ ማለት ነው ስለዚህ በዛ ጊዜም በሚገባ ወደዛ ቦታ ይሄዱ በሚገባ የሚሰግዱበት ሂደት አለ ማለት ነው ስለዚህ እንግዲህ በጣም በከፍተኛ ሁኔታ ደስ የሚሉና በጣም እንግዲህ ለሀገርብቷም እንግዲህ በጣም ጥሩ የሆነ ሂደት አለው ማለት ነው ምክንያቱም እንግዲህ እዛ ጋር ሲሄዱ የሚገባው ወደ ጸሎታቸው ቦታ ሲሄዱ በከፍተኛ ሁኔታ እንግዲህ ለእያንዳንዱ ለማህበረሰቡም ሆነ ለቄውም ሆነ ለመንደሩም ለአካባቢውም በጣም ብዙ የጸሎት ሂደቶች ስላሉ በጣም በከፍተኛ ሁኔታ ሚፀልዩበት ሂደት ይኖራል ማለት ነው ስለዚህ ሀገራችንን እንኳን ሰላም ያርግልን የሚል ቃል በጣም ከፍተኛ የሆነ ነገር ነው ማለት ነው እና በሚገባ እንግዲህ የእምነት ሂደት በጣም በከፍተኛ በሀገራችን ደስ የሚል ሂደት አለው ማለት ነው እና በሚገባ እያንዳንዱ ማህበረሰብ በሚገባ ጥሩ የሆነ የመመጋገብ ሂደት አለው ማለት ነው ስለዚህ በጣም በከፍተኛ ሁኔታ እንግዲህ ይሄ መስጊድ ሂደቶችን በጣም አሉ ማለት ነው እንግዲህ የዚህ የእምነት ተቋማት ማለት ነው ስለዚህ በሚገባ እንግዲህ እያንዳንዱን ቦታዎች በጣም ደስ በሚል መንገድ የሚያመልኩበት ወይም ደግሞ የሚያምኑበት በጣም ቦታዎች አሉ ማለት ነው ስለዚህ ያን ቦታ እንግዲህ በከፍተኛ ሁኔታ በጣም ብዙ የእምነት ተከታዮች በጣም በጥሩ ሂደት እንግዲህ የሚያከብሩበት ሂደት አለ የዛ ቦታ ላይ እየሄዱ ማለት ነው ስለዚህ እንግዲህ በጣም ብዙ ጊዜ ደስ የሚል ስሜት አለው ማለት ነው ምክንያቱም ብዙ ጊዜ እያንዳንዱን የሰዓት ሂደቶች እንግዲህ በሚገባ መደረግ ያለበትን ወይም ደግሞ ትምህርት መሰጠት ያለበትን ትምህርት ሲሰጥ ሲሰጡ በጣም ደስ የሚሉበት ሂደት አለ ማለት ነው ስለዚህ እንግዲህ በጣም በከፍተኛ ሁኔታ እያንዳንዱን ነገር ስናየው ምን ያህል የሰው ግንዛቤ ወይም ደግሞ የዚህ የእምነት ግንዛቤ በደንብ እንዳላቸው በጣም ደስ የሚሉበት ሂደት አለ ማለት ነው ስለዚህ ከዚህ ጋም ተያይዞ በጣም ለየት የሚያደርገውም በጣም ደስ የሚለውም ከፍተኛ የሆነ የመከባበር እና የመፈቃቀድ ሂደት አለው ማለት ነው ይሄ ደግሞ በጣም ደስ የሚልበት እውነት አለ ማለት ነው ስለዚህ እንደ አጠቃላይ ይሄንን የ የመስጊድ ሂደት ወይም ደግሞ መስጊድን በሚገባ የሚሰራበት ወይም ደግሞ ከፍተኛ የሆነ ባማረ መልኩ የሚሰሩበት ሂደት አለ ማለት ነው ስለዚህም እንግዲህ አንዱ የሚልበት ሂደት ነው ማለት ነው ስለዚህ ምክንያቱም በጣም ብዙ ጊዜ የሰው ልጅ ስንመለከት እንግዲህ በተለያየ ሂደት አሪፍ የሆነ ፈራ የሚፈራው ሀይል ከሌለ በከፍተኛ ሁኔታ ብዙ ስህተቶችን ሊሰራ ይችላል ማለት ነው ስለዚህ በሚገባ እንግዲህ ብዙ የእምነት ተከታዮች እንግዲህ በየቦታው ወይም ደግሞ በየሀገሪቷ ሲኖሩ እንግዲህ በጣም በከፍተኛ ሁኔታ የሰው ልጅ ተሳስቦና ተፈቃቅሮ የሚኖርበት ሂደት አለ ማለት ነው ይሄ እንግዲህ በጣም እንደ አጠቃላይ ለየት ያለ ድባብ ወይም ደግሞ ለየት ደስታን የሚሰጥበት ሂደት አለ ማለት ነው እና ይሄንን በደንብ ከተረዳንና ካወቅን እንግዲህ በጣም ብዙ ነገሮችን ተጋግዘን እና ተፈቃቅረን በደንብ የምኖርበትም ሂደት አለም በሚገባውንም እየኖርንበት ያለንበት እውነት አለው ማለት ነው ስለዚህ ከዚህም የተሻለ ደግሞ በከፍተኛ ሁኔታ የሚኖር የሚኖርበት ሂደት ይፈጠራል ማለት ነው ስለዚህ በጣም ደስ የሚልበት ሂደት አለ የመስጊድ ትምህርት